እሺ አመሰግናለሁ፤ እንግዲህ እንደተለመደው አሁንም በመጀመሪያ ደረጃ በምን ርዕሰ ጉዳይ ላይ ትንታኔ እየሰጠሁ እንደሆነ ለአድማጭ ለእያንዳንዱ አድማጭ ግልጽ ይሆን ዘንድ ማለት ነው፤ ቃለ መጠይቁን በድምጽ አሰምቶ ማንበብ ግድ ስለሚል፣ አሁን ቃለ መጠይቁን ማንበብ ግድ ይለኛል ማለት ነው። ጊዜህን በደንብ ታስተዳድራለህ? ይላል፤ መልሱ አዎ ነው። በመጀመሪያ እንግዲህ ጊዜህን በደንብ ታስተዳድራለህ ወይ? ሲባል ምን ማለት ነው ለሚባለው፣ እንግዲህ እንደሚታወቀው ብዙ የተለያዩ ሀብቶች አሉን በተፈጥሮ። ዝም ብለው እንዲሁ በተፈጥሮ የተሰጡን፣ ማንም የማይነካን፣ ማንም የማይቀማን፣ ማንም የማይሻማን ማለት ነው። ከእነዚህ አይነት የተፈጥሮ ሀብቶች ውስጥ ለምሳሌ አንዱ ጊዜ ነው ማለት ነው። ስለዚህ እያንዳንዱ ሰው ሙሉ ፳፬ (24) ሰዓት አለው ማለት ነው፤ በቀን ፳፬ (24) ሰዓት ነፃ፣ ማንም የማይሻማው፣ ማንም የማይቀማው መቼም የማይጎድል የተፈጥሮ ሀብት ነው፤ ስለዚህ ይህን በቀን ፳፬ (24) ሰዓት በተፈጥሮ የተሰጠው ከሆነ ይህንን ሰዓት ደግሞ እንግዲህ በአግባብ በአግባቡ ስራ ላይ በማዋል ስራውን እንዲሰራ ቢሠራ ሰው ማለት ነው፣ የተሻለ ውጤታማ ይሆናል፤ እንደዚሁም ደግሞ የተሻለ ኑሮ ይኖራል፤ እንደዚሁም ደግሞ የቤቱን የገቢ ምንጭ በዚሁ ልክ ያሳድጋል፤ እንደዚሁም ደግሞ የሚሠራቸው ስራዎች ደግሞ እጅግ በጣም ከእሱም አልፈው አካባቢን፣ ብሎም ተርፎ ደግሞ አለምን እንግዲህ ሊያሳድግ የሚችል ሊሆን ይችላል ማለት ነው። ለምሳሌ እነዚህ በጣም ያደጉ አገሮች የሚባሉት፣ ያለ እረፍት ያለ እረፍት ፳፬ (24) ሰዓት ስለሠሩ ነው እንግዲህ እነሱ እኮ ያደጉ የበለፀጉ ናቸው የሚባለው፤ በተቃራኒው ደግሞ በተለይ እነዚህ ታዳጊ ሀገሮች ጊዜያቸውን ምንድነው በመጠጥና ወይም ደግሞ ባልባሌ ቦታ በማሳለፍ፣ ውጤት ውጤታቸው ዜሮ ይሆናል ማለት ነው። ማለትም እንግዲህ በግለሰብ ደረጃ ሊሆን ይችላል፤ የአገሪቱ ካፒታል፣ የስራ የሰው የስራ ልምዱ ዝቅተኛ በመሆኑ ምክንያት እንግዲህ ምርት የለም ማለት ነው። ምርት የለም ማለት ደግሞ ሕዝቡ ወይም ደግሞ ሠራተኛው አካል፣ በትክክል ስራውን እየሠራ አይደለም ጊዜውን ተጠቅሞ ማለት ነው። ስለዚህ ያ እንዳይሆን አንድም የራስን አቅም ለማሳደግ የራሳችንን ካፒታል ከፍ ለማድረግ፣ ከዚህ አልፎ ተርፎ ደግሞ አካባቢ ይሁን ስንል ስንል ደግሞ እንደ አጠቃላይ በአገር ደረጃ ሊሆን ይችላል ወይም ደግሞ ንደው እንደ አጠቃላይ በአገር በአለም አቀፍ ደረጃ የተሻለ ውጤታማ እንድንሆን ምንድነው ማለት ነው፣ ስራችንን በአግባቡ መስራት ልክ በእቅድ መመራት አለብን ማለት ነው። ስለዚህ ለምሳሌ አንድ ሰው በቀን አራት ሰዓት እረፍት ቢወስድ፣ ሌላውን ሙሉ ፳ (20) ሀያውን ሰዓት ስራ ላይ ቢያውል እጅግ በጣም የተሻለ ውጤታማ ይሆናል። ነገር ግን በተለይ እነዚህ ታዳጊ አገሮች ላይ ማለት ነው አራቱን ሰዓት ስራ ላይ ይቆዩና ሃያውን ሰዓት ግን በቃ ዝም ብለው ሲዞሩ፣ ሲጠጡ ያልሆነ ቦታ በቃ እንደዚህ አይነት በእንደዚህ አይነት ተግባር ላይ ነው በቃ ጊዜያቸውን የሚያሳልፉ፤ እና እንግዲህ እያንዳንዱን ሰዓት በስራ እያንዳንዱን ስራ በሰአት በማሳለፍ የተሻለ ውጤታማ መሆን ነው። በዚህ አጋጣሚ እንግዲህ ጠንከር ያለ ምክር አዘል አስተያየቴን እሰጣለሁኝ። ስለዚህ ማለት ነው፣ ምንድነው ጊዜህን በደንብ ታስተዳድራለህ? ሲባል አዎ ነው፤ ምክንያቱም ለምሳሌ እኔ አሁን ጠዋት ፲፩ (11) ሰዓት ተኩል ቀደም ብዬ እንቅልፌን እነሣለሁኝ፤ ከዚያ በኋላ ቤት ውስጥ እንግዲህ የሚሰሩ አንዳንድ ጥቃቅን ስራዎችን ስሰራ እቆይና ከዚያ በኋላ ሁለት ሰዓት ላይ ግዴታ መደበኛ የስራ ቦታ መግባት አለብኝ። ከዚያም ደግሞ እንግዲህ ምሳ ሰዓት ብቻ እወጣለሁ፤ ከዚያ ተመልሼ ስምንት ሰዓት ስራ እገባለሁኝ። ከዚያ በኋላ ደግሞ ፲፩ (11) ተኩል ከቢሮ እወጣለሁ ማለት ነው። ስለዚህ ሙሉ የቀኑን 90% (ዘጠና ፐርሰንት) የሚሆነውን ጊዜዬን ስራ ቦታ ላይ አውላለሁ፤ ከዚያ በኋላ ግን ያሉኝን እነዚህ ሁለት ሶስት ሰአቶችን፣ እነዚህ አንደኛ ደግሞ የግል ስራዎችን በማጠናከር እንግዲህ የተሻለ የገቢ ምንጭ እንዲኖረኝ በዚህ ልክ እታትራለሁኝ፣ ወይም ደግሞ በዚህ ልክ እለፋለሁ ማለት ነው፤ እና ጊዜዬን በዚህ ልክ መደበኛ የስራ ቦታዬን አክብሬ በሰአቱ እገኛለሁ፤ ከዚያ ውጭ ያሉትን ደግሞ የግል ስራዬን በመስራት ጊዜዬን በአግባቡ አስተዳድራለሁ ማለት ነው። ነገር ግን እነዚህ ከ፲፩ (11) ሰዓት ማታ ምሽት ከ፲፩ (11) ሰዓት ተኩል በኋላ ያለውን የግል ስራ በመስራት ስለማሳልፍ ዝም ብዬ ባልሆነ ቦታ የማጠፋው ጊዜ የለኝም፤ ወይም ደግሞ መጠጥ ቤት ሄጄ የማጠፋው ጊዜ የለኝም፤ ወይም ደግሞ ባልሆነ ቦታ እኔን ወደ ሌላ ወደ ውድቀት ወደሚመራ ቦታ በመሄድ ጊዜን የማጠፋ አይነት ሰው ስላልሆንኩኝ፣ ጊዜን በአግባቡ ነው የምጠቀም ማስተዳደር የሚል ጠቅለል ያለ መልስ ነው ያለኝ። ለማንኛውም ስለ ጥያቄው አመሰግናለሁ፤ ሰላም ቸር ይግጠመን፤ አመሰግናለሁ፣ ታንኪው!

እሺ አመሰግናለሁ እንግዲህ የምሰጠው ወይም ደግሞ የማብራራው ትንታኔ በምን ርዕሰ ጉዳይ ላይ የሚያጠነጥን ወይም ደግሞ የሚያብራራ እንደሆነ ለእያንዳንዱ ይሄን ድምጽ ለሚሰማ አድማጭ ማለት ነው። ግልጽ ይሆነለት ዘንዳ በመጀመሪያ እንግዲህ ቃለመጠይቁን በድምጽ አሰምቶ ማንበብ ግድ ይላል እና ቃለ መጠይቁን በድምጽ አሰምቼ ላንብብ ማለት ነው። ዋና ሀላፊነቶችህ ምንድን ናቸው ይላል? እንግዲህ ማንም ሰው ቢሆን ማለት ነው በህይወት ያለ ሰው ሁሉ ራሱን የቻለ ከትንሽ እስከ ትልቅ ሀላፊነት እንግዲህ ይይዛል ማለት ነው። ወይም ሀላፊነትን ይሸከማል እንግዲህ። ከትንሹ ከቤተሰብ ጀምረን እንግዲህ የቤተሰብ አባወራ ራሱ ትልቅ ሀላፊነት አለው። እንደዚሁም የቤተሰብ አባል የሆነ ሁሉ ራሱን የቻለ የእያንዳንዱ የቤተሰብ አባል ራሱን የቻለ ሀላፊነት አለው። ከዚያ ተነስቶ እንግዲህ በተለያዩ የመንግስት ተቋማት ደረጃ ላይ እንግዲህ ያሉ ወይም ደግሞ በዚያ የስራ ቦታ ላይ የሚሰሩ ሰዎች ሁሉ ራሳቸውን የቻለ ዋና ዋና አላፊነት አላቸው። ስለዚህ እኔም እንግዲህ ዋና ሀላፊነቶች የምለው እንግዲህ ምናልባትም በቤተሰብ ደረጃ ያለኝን ሀላፊነት መሰረት አድርጌ ትንታኔ እሰጣለሁ። እንደዚሁም ደግሞ አንድ የመንግስት ሰራተኛ ወይም ደግሞ የመንግስት ቅጥረኛ ነኝ እና በመንግስት ስራ ቦታ ላይም እንደዚሁ ያለኝን ዋና ዋና ሀላፊነቶች በዚች በአጭር ደቂቃ ውስጥ ያው ትንታኔ የምንሰጥ ይሆናል ማለት ነው። ወደ ማብራሪያው ስለዚህ በመጀመሪያ ደረጃ ከቤተሰቤ ዋና ሀላፊነት ተነስቼ ከዚያ በኋላ ደረጃውን እያሳደግኩ ወደ መንግስት ተቋም ላይ ወዳለኝ እንግዲህ ዋና ዋና ሀላፊነቶች እመጣለሁ ማለት ነው። እንግዲህ ከትንሹ ስነሳ በቤቴ ውስጥ ለምሳሌ የኔ ዋና ዋና ሀላፊነቶቼ ምንድን ናቸው? እንደሚታወቀው እንግዲህ በተለይ እዚህ ታዳጊ ሀገሮች ላይ ብዙ ጊዜ የቤተሰቡን ሙሉ ሀላፊነት የሚወስደው ተብሎ የሚታሰቡ ማነው አባት ነው። ስለዚህ እኔም ደግሞ የሁለት ልጆች አባት እስከሆንኩ ድረስ እንግዲህ ዋና ሀላፊነቴ ማለት ምንድነው? ለእነዚህ ልጆች አንድም የሚያስፈልጋቸውን ነገር ሁሉ በተገቢው ሰዓት እና በተገቢው ሁኔታ እንዲያገኙ ትልቅ ሀላፊነት አለብኝ ማለት ነው። ማለት ይህም ማለት ምን ማለት ነው? ቤተሰቡን የመምራት ትልቅ ሀላፊነት አለኝ ቤተሰብ መምራት ስንል እንግዲህ ምናልባትም ለእያንዳንዳቸው ልጆች እንግዲህ ትምህርት። ትምህርት ለሚያስፈልገው ትምህርት። ልብስም እንደዚሁ ምን ለየትኛው ምን አይነት ልብስ የሚለውን የልብስ አቅርቦት። እንደዚህ የምግብ አቅርቦት። እንደገና ቤት ውስጥ ያሉ የትኛውንም አይነት ደህንነት የመጠበቅ እንደዚሁም ደግሞ የተለያዩ ብቻ በቤት ውስጥ ለሚከናወኑ እነዚህ ትላልቅ ሀላፊነቶች በዋናነት የው ሀላፊነቱን እኔን ስለሚመለከት። የቤት አባወራው እኔ ስለሆንኩኝ በዚያ በኩል ትልቅ ሀላፊነት አለኝ ቤተሰቡን የማስተዳደር ትልቅ ሀላፊነት አለኝ ማለት ነው። ተማሪዎች ህፃናቱ በህፃንነት ደረጃቸው መማር ያለባቸውን ትምህርት እንዲማሩ ማድረግ ትልቅ ሀላፊነት አለኝ። በዚህ ልክ ደግሞ ባለቤቴ ደግሞ እነሱን የመንከባከብ ትልቅ ሀላፊነት አለባት ማለት ነው። ዙሮ ሀላፊነት በዚህ ልክ ቤተሰብ ላይ አለኝ። ከዚያ በመቀጠል ደግሞ እንግዲህ እዚህ ተቀጥሬ በመንግስት ተቋሚ ዩኒቨርሲቲ ላይ ማለት ነው። መምህር ሁኜ ነው ያለሁኝ እንግዲህ ማንም ሰው እንግዲህ በመንግስት ተቋም ላይ ተገብቶ ስራውን እየሰራ ሲኖር የተለያዩ ሀላፊነቶች አሉት ማለትም በሚመለከተው የስራ መስክ ብቻ ማለት ነው። ስለዚህ እኔም አንድ መምህር ነኝ እንደ አንድ መምህር ደግሞ ዋና ዋና ሀላፊነቶቸ ምንድን ናቸው? እንግዲህ ለተመደብኩበት የትምህርት አይነት በትክክል የትምህርት ትምህርቱን ለተማሪዎቹ በትክክል ተደራሽ ማድረግ። ሳይንሱን በደንብ እንዲረዱትና በውጤታቸውም የተሻለ ውጤት እንግዲህ እንዲያስመዘግቡ። ተማሪዎችን በተቻለ መጠን በቃ በእውቀታቸው በጣም ያደጉ ወይም ደግሞ ጥልቅ የሆነ እውቀት እንዲኖራቸው። እኔ በተመደሁበት የትምህርት አይነት ማለት ነው። የተለየ እንግዲህ ጥረት አደርጋለሁ ማለት ነው። ተማሪዎች በቀላሉ ሳይንሱን እንዲረዱ መረዳት እንዲችሉ ማለት ነው። ከዚህም ጎን ለጎን ደግሞ ምንድነው? ዋና ሀላፊነቴ ተማሪዎችን እንግዲህ ባስተማርኳቸው ልክ ጥያቄዎችን አወጣና መዝኜ ልክ እውቀታቸውን ባማከለ መልኩ ውጤት ወይም ደግሞ ግሬድ የመስራት ዋና ሀላፊነት እኔ ላይ ይኖራል ማለት ነው። ከዚህም በተጨማሪ ደግሞ እንግዲህ በትምህርት ክፍሉ ሀላፊነት አለኝ። በዚህ ሀላፊነቴ ደግሞ አንድም በእኛ ትምህርት ክፍል ያሉ ተማሪዎችን በስርዓት ትምህርታቸውን መማር ባለባቸው ሰዓት ትምህርታቸውን እንዲጨርሱ መፈተን ባለባቸው ሰዓት ደግሞ ፈተናውን እንዲወስዱ ራሱን የቻለ። የጊዜ እቅድ ማለት ነው እቅድ አውጥቶ በዚህ እቅድ ተፈጻሚ እንዲሆን ያንን የማስፈጸም ዋና ሀላፊነት አለብኝ ማለት ነው። ከዚህም በተጨማሪ ደግሞ መምህራን ማለት ነው እያንዳንዱ በተመደውበት የትምህርት አይነት ለተማሪዎች እንዴት አድርገው ትምህርቱን እየሰጡ እንደሆነ ምንም ጊዜ ሳያሸራርፉ ለተማሪዎች መስጠት እንዳለባቸው እከታተላለሁ

እሺ አመሰግናለሁ አሁንም እንደተለመደው እንግዲህ የምሰጠው ትንታኔ በምን ርዕሰ ጉዳይ ላይ ያጠነጠነ ወይም ደግሞ የተመሰረተ እንደሆነ ለእያንዳንዱ ይሄን ድምጽ ወይም አውዲዮ ለሚከታተል ሰው ግልጽ ይሆንለት ዘንዳ ጥያቄውን በድምጽ አሰምቼ አነባለሁ ማለት ነው። ወደ ጥያቄው ሳህኖችን መታጠብ ትወዳለህ? ይላል እንግዲህ ምናልባት የዚህ ላይ የአማርኛ ቋንቋ ሰዋሰዋዊ ዘየውን የተከተለ ስላልሆነ መታጠብ ሳይሆን ማጠብ ተብሎ ቃሉ መስተካከል አለበት ማለት ነው። ስለዚህ ሳህኖችን ማጠብ ትወዳለህ? ተብሎ ነው መጠየቅ ያለበት በዚህ ጥያቄም መልሱ አዎ ነው ማለት ነው። እንግዲህ በመጀመሪያ ምንድነው? ሳኖች ስንል የምግብ ሳኖች ሊሆኑ ይችላሉ። እንግዲህ ሳህን ስንል የምግብ ሳን ሊሆን ይችላል። ወይም ደግሞ የተለያዩ ቤት ውስጥ ለተለያየ አገልግሎት የሚያገለግሉ ሳህኖችም ሊሆኑ ይችላሉ። ዞሮ ዞሮ እነዚህ ሳህኖች የቤት እቃዎች ናቸው። የቤት እቃዎች ደግሞ ማለት ምንድነው? በቃ ንጽህናቸውን የጠበቁ እንደዚሁም ደግሞ ምንም አይነት አዳጋ እንዳይደርስባቸው ንጽህናቸውን በንጹህ ሁኔታ ታጥበው ከደረቁ በኋላ በስርዓት መቀመጥ ባለባቸው ቦታ ላይ ይቀመጣሉ። እና ይሄ ምንድነው? እንግዲህ የተለያዩ የቤተ እቃዎች እንግዲህ የተለያየ አገልግሎት ስለሚሰጡን በዚህ ልክ ጥንቃቄ አድርገን መጠቀም ስላለብን ማለት ነው። እና ሳህኖች ብዙ ጊዜ እንግዲህ ምንድነው ወጥ የተለያዩ የምግብ አይነቶች ይበካከላሉ። በወጥ ወጥ ይነካቸዋል ያ ወጥ ደግሞ በሰአቱ ካልታጠበ ዜውዚያ ላይ ይቆሽሻሉ ሳህኖች ማለት ነው። ለምሳሌ እንደው በተለይ ፕሮግራም በሚኖር ሰፊ ፕሮግራም በሚኖር ጊዜ ምንድነው? እነዚህ የምግብ ሳህኖች ይበቃቀላሉ ውስጣቸውም ውጫቸውም እንግዲህ በተለያዩ የምግብ አይነቶች በወጦች ይበከላል ማለት ነው። ስለዚህ እነዚህ እንሳኖች ደግሞ እንደዚያው ነው ሲበቀሉ ስብስብ አድርጎ ወስዶ እንግዲህ ውሃ ቀርቶ እዚያ የሆነች ቦታ ላይ እንግዲህ እዚያ ላይ እንቀመጥና ጽድት አድርገን ካጠብን በኋላ ውሃውን በደንብ አንጠፍጥፈነ። ሳህኖቹ ከደረቁ በኋላ ማለት ነው። እነዚህን ሳህኖች በስርዓት አንስተነ ሁሉንም እንደየ እንትናቸው እንደየ ግጥማቸው ገጥመን ቁጭ እናደርጋለን በስርዓት የራሱን የቻለ የቤት እቃ መቀመጫ ሳጥን አለ እዚያ ውስጥ እናስገባና እናስቀምጣለን ማለት ነው። ስለዚህ ሳህኖችን ማጠብ ትወዳለህ? ብቻ ሳይሆን ሳህኖችን በደንብ አጽድቼ ካጠብኩ በኋላ አደርቅና ውሃውን አንጠፍጥፌ ከደረቁ በኋላ ምንድነው የማደርገው በስርዓት ወስጄ አስቀምጣለሁ ማለት ነው። ይሄ ለምን አስፈለገ? ምናልባትም ነገ ከነገ ወዲያ ደግሞ እነዚህ ህንፃኖች ደግሞ እንደዚሁ ለተደያዩ ፕሮግራሞች ሲሆን መልሼ የምጠቀማቸው ስለሆነ አንድም የቤት ቁሳቁሳ ስለሆኑ። የቤት ቁሳቁሳት ደግሞ እንግዲህ በተለያየ ጊዜ ለተለያየ አገልግሎት እንግዲህ የምንጠቀማቸው ስለሆኑ። እነዚህን ሳህኖች በቃ ምንድነው ንጽህናቸውን አስጠብቆ ስርዓት ባለው መልኩ ማስቀመጥ እጅግ በጣም ተገቢ ስለሆነ ነገም ደግሞ ተመልሰን እንደዚያ ስለምንጠቀም ማለት ነው። እና በዚህ ልክ ለቤት እቃዎቻችን ጥንቃቄ እናደርግላለን አመሰግናለሁ

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ በምን ርዕሰ ጉዳይ ላይ ማብራሪያ ወይም ትንታኔ እየሰጠው እንደሆነ ያው አንዳንዱ አድማጭ ግልጽ ሆኖ እንዲረዱ ማለት ነው። በመጀመሪያ ቃለመጠየቁን በድምጽ አሰምቼ አነባለው ማለት ነው። ወደ ቃለ መጠይቁ የምትወደው አትክልት ምንድነው? ይላል ዋው ደስ የሚል ጥያቄ ነው። እንግዲህ አትክልት ስንል ምናልባት እንግዲህ በጓሮአችን ዙሪያ የተክልናቸው አትክልቶች ሊሆኑ ይችላሉ። ወይም ደግሞ እንግዲህ ራሱን የቻለ ያ አትክልት ቦታም ሊኖረን ይችላል እንደየ ቦታ ይዞታችን ይለያያል። ዙሮ ግን ምንድነው አትክልቶች? በቃ ምንድን ናቸው እጅግ በጣም ሲበዛ በሽታ ተከላካይ። ከሚባሉ የምግብ አይነቶች ውስጥ የሚመደቡና በአይነታቸው ደግሞ እጅግ በጣም ብዙ ናቸው። ለምሳሌ አትክልት ስንል? እንደ ጥቅል ጎመን ሀበሻ ጎመን ካሮት ድንች ቲማቲም እና ሌሎችንም የተለያዩ የጓሮ አትክልቶችን እንግዲህ ያካትታል ማለት ነው። ስለዚህ ከእነዚህ ሁሉ አትክልቶች እኔ እንግዲህ በእጅግም ምወዶው ማነው? በጣም እጅግ በጣም ሲበዛ የሚጣፍጠኝ እና ለጤንነትም የሚስማማኝ ምቹ የሚሆነው ምግብ ማለት ነው። ለኔ የምወደው የጥቅል ጎመን እና የሀበሻ ጎመን ነው ማለት ነው። ምናልባትም ከዚያ አለፍ ሲል ደግሞ ድንችና እንግዲህ እንደ አስፈላጊነቱ ካሮትም ቢሆን እወዳለሁኝ። አልፎ አልፎ ቆስጣ የሆነ ብቻ ሁሉንም የአትክልት አይነቶች እወዳለሁኝ። እንደው በደረጃ አስቀምጠው ከሆነ ምናልባትም የጥቅል ጎመን ከዚያ የሀበሻ ጎመን እያልኩኝ እስከ በቃ ታይ ድረስ እወድላለሁ ማለት ነው። እነ ሰላጣ ቆስጣ ቲማቲም ድንች እያልኩኝ አሁን ድንች ራሱ በአይነታቸው እጅግ በጣም ብዙ አይነት ድንቾች ነው ያሉት። ስኳር ድንች የሚባል አለ ዝም ብሎ ኖርማል ድንች እምነቴ የትኛውም አይነት ድንች የምንለው አለ። እንደገና ደግሞ ከመጣፈጡ የተነሳ እጅግ በጣም የሚጣፍጥ። የድንች አይነት አለ ያ ምንድነው? የምንለው ስኳር ድንች እሱ በተለይ እጅግ በጣም ሲበዛ በጣም ጣፋጭ ከመሆኑ አንፃር። እንደው ብዙ ሰው በቃ በተለያየ ቦታ ላይ እያለሙት እናያለን እና ይሄኛውን እንደውም በዚህ አጋጣሚ ምንድነው? ሁሉም ማህበረሰብ ማለት ነው አንደኛ ምንም ይሄን ያህል አያስቸግርም ዝም ብሎ ቀጥታ እንጨቱን ቆርጦ ወስዶ ሲተኩሉት የሚራባ ስለሆነ ማለት ነው። እና የትኛውም አካባቢ ደግሞ ለሱ ስለሚመቸው። ሞቃታማም ይመቸዋል ቀዝቃዛ የአየር ንብረትም ይመቸዋል የትኛውም ቦታ ላይ። በቃ ምርቱ የተሻለ ስለሆነ በዚህ አጋጣሚ እንደውም ይሄንን ስኳር ድንች የሚባለውን በተለይ በህግ በግብርና ባለሙያ ማለት ነው። ያዉእገዛ እየተደረገ ብዙ ጊዜ እንግዲህ ገጠሩ ክፍፈል ተጠቃሚ እየሆነ ያየሁበት አጋጣሚ አለ። እና ዙሮ እንግዲህ አሁን እኔ እሱ ላይ የተሻለ እንትን አለኝ ማለት ፍላጎት አለኝ ለማለት ፈልጌ ነው። በዋናነት ግን እንግዲህ የዘወትር ማለት ነው። እንደው ቢያንስ ከሳምንት ሶስት ጊዜ ጥቅል ጎመን ወይም ደግሞ የሀበሻ ጎመን። ሳይሰራ አይቀርም ያ ማለት እንግዲህ ምንድነው በጣም እንደምወደው ይሄ ራሱ አንድ መግለጫ ነው ማለት ነው። ወይም ደግሞ ማሳመኛ ነጥብ ነው ማለት ነው። ለምን? ባልወደው ኖሮ ይህንን ሀበሻ ጎመን ወይም ደግሞ ጥቅል ጎመን የማልወደው ቢሆን ኖሮ። እንኳን እስከ ሳምንት አራት ጊዜ ሶስት ጊዜ ልመገበው ይቅርና ሲጀመርም እቤትም ላይገባ ይችል ነበር። እና በዋናነት እነዚህን ጥቅል ጎመንና የሀበሻ ጎመንን እጅግ በጣም የምወዳቸው ስበላቸውም ምቾት የሚሰጡኝ እንደውጥ ደስ የሚሉ ምግቦች ናቸው። እና በዚህ አጋጣሚ ምናልባትም ይህንን አውዲዮ ለሚከታተል ሁሉ እንደዚህ አይነት የጓሯ አትክልቶችን በመጠቀም። እንግዲህ ይሄ ጤንነቱን የሚያስጠብቅ ምክንያቱም የጓሮ አትክልት አትክልት እንደ አጠቃላይ በሽታ ተከላካይ ምግቦች ስለሆኑ። አንድም በሽታ እንዳይዘን እንከላከል ሁለቱም ጤንነታችንን እንጠብቅ። ሶስትም ደግሞ እንግዲህ ምንድነው እነዚህ የጓሮ አትክልቶች። በዋጋቸው ራሱ ዝቅተኛ ዋጋ ስለሆነ የሚሸጡ። በቀላሉ እንግዲህ በትንሽ በአስር በሃያ ብር እየገዛን ይኸው የጓሮ አትክልት እንመገብ እላለሁኝ በዚህ አጋጣሚ ማለት ነው። እና ሌላ ደግሞ ለምሳሌ እንግዲህ ከጓሮ አትክልቶች ሌላ ምን አለ ቆስጣ ሰላጣ። ቲማቲም የተለያዩ ድንች አይነቶች አሉ እነ ካሮት። እነዚህ ሁሉ ጠቅላላ በቃ ከጓሮ አትክልት ውስጥ የሚመደውና። እንደዚሁም ደግሞ የበሽታ ተከላካይ የሆኑ በዋጋቸውም እንደዚሁ ተመጣጣኝ የሆነ ዋጋ ነው ያላቸው ማለት። በጣም እንግዲህ ኮስቲም አይደሉም። ስለዚህ እነዚህን እየገዛን እንጠቀም። የሚል ጠንክር ያለ መልእክት አለኝ። አመሰግናለሁ ታንኪው

እሺ አመሰግናለሁ እንግዲህ እንደተለመደው በመጀመሪያ ደረጃ ስለ ቃለ መጠይቁ ትንታኔ ከመስጠቴ በፊት የምሰጠው ትንታኔ ወይም ማብራሪያ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ ይሄንን አውዲዮ ለሚከታተል ሰው ማለት ነው። ግልጽ የሆነለት ዘንዳ ቃለመጠይቁን በድምጽ አሰምቶ ማንበብ ግድ ይላል ማለት ነውና ቃለመጠይቁን ላንብብ። ዳቦ ማበሰል ትችላለህ ይላል እንዴ? በሚገባ ነዋ ነው መልሱ። ምክንያቱም እችላለሁ ለምን እንግዲህ ዳቦ ማብሰል ያን ያህል እንደው አስቸጋሪ አስቸጋሪ ስራ ስለማይባል ማለት ነው። ይህንንም ስል በምክንያት ነው ለምሳሌ ምንድነው? በተለይ እንግዲህ ይሄ የስንዴ የስንዴ ዱቄት የተለያዩ ስንዴ አይነቶች አሉ ከተለያዩ የስንዴ አይነቶች እንግዲህ ለዳቦ ተብሎ ተመራጭ የሆነ ምርጥ ዘር የሚባል አለ የምርጥ ስንዴ ዘር የሚባል አለ። ከእሱ ስንዴ የተፈጨ ዱቄት የስንዴ ዱቄት ይኖራል። ይሄ የስንዴ ዱቄት እንግዲህ በተገቢ መልኩ ይቦካል እንግዲህ ሲቦካ ራሱን የቻለ ተጨማሪ ቅመሞች አሉ እነዚህ ቅመሞች ሁሉ አብረው ይደረጉና አብሲት የሚባል አለ። ወይም ደግሞ በቶሎ እንዲብላላና ቶሎ እንዲነፋ የሚያደርግ ተጨማሪ ሌላ ኬሚካል አለ። ያ ይደረግና በደንብ ታሽቶ ከተደበተ በኋላ ልክ ለዳቦ ለመደፋት ጊዜው ሲደርስ። ይህንን ያንን ሊጥ ማለት ነው። በቀጥታ እናነሳና እንግዲህ መጠኑ በሚችለው መልኩ ማለት ዳቦንም የምናበስልበት እቃ። የእሱን ይዘት በመጠነ መልኩ ያንን የዳቦ ሊጥ እናነሳና በዚያ በማብሰያው የዳቦ ማብሰያው ራሱን የቻለ እቃ አለ። አንዳንዴ በዚያ የዳቦ ማብሰያ እቃ አለ ማሽን አለ። በዚያ እናበስላለን አንዳንዴ ደግሞ አልፎ አልፎ ደግሞ በምጣድ ራሱ ዳቦ እናበስላለን። እና ዝሮ የትኛውም ይሁን የትኛውም አይነት የዳቦ ማብሰያ ይሁን ምንድነው በዋናነት ይሄንን ሊጥ ማለት ነው። ከዚያ ከተቦካበት እቃ እናነሳና በዚህ በማብሰያው እቃ እናደርጋለን ከዚያ በኋላ ምንድነው? ይሄ ዳቦ አንድም በእንጨት ልናበስለው እንችላለን ማለት ከእንጨት በሚገኝ ሙቀት ማለት ነው። ከእንጨት በሚገኝ ሙቀት ልናበስለው እንችላለን። የምንጠቀመው ደግሞ የማብሰያ መሳሪያው ምናልባትም ቅድም እንደገለጽኩት ምጣድ ሊሆን ይችላል ወይም ደግሞ የዳቦ ማብሰያያ ማሽኑም ሊሆን ይችላል። ስለዚህ የዳቦ ማብሰያ ማሽኑ ከሆነ በቀጥታ ከኤሌክትሪክ ሀይል ጋራ ኮኔክት በማድረግ በማያያዝ ማለት ነው። ለአስር ለስምንት ደቂቃ እንጠብቀዋለን ከዚያ በኋላ ዲያቦ ሲበስል ራሱ መዓዛ አለው ሽቶ አለው መብሰሉን ያሳውቀናል። በ እንትኑ በእንፋሎቱ በሚወጣው የጭስ ነገር አይነት ነገር ማለት ነው እንፋሎት ስለዚህ ያ ራሱ ምንድነው? መብሰሉን በደንብ ያሳውቀናል ማለት ነው። ስለዚህ ያንን ከእንትኑ ከማሽኑ ውስጥ የሚወጣው እርጥበት አዘል አየር ማለት ነው ወይም ደግሞ ትነት ማለት ነው። ከሊጥ ውስጥ የሚወጣው ትነት መብሰሉን ያሳውቀናል። ብዙ ጊዜ ከስምንት ከስምንት እስከ አስር ባለው ደቂቃ ነው የሚበስለው። ምናልባትም እንግዲህ እንደ ኤሌክትሪኩ ሀይል መጨመር እና መቀነስ የሚለያይ ቢሆንም በዚያ ጊዜ ውስጥ መብሰል ይችላል። ከዚያ ሲበስል ምንድነው ኦፍ እናደርግና ማለትም ስዊች እናደርግና ይሄንን መብራቱን በቀጥታ ሶኬቱን ከነቀልን በኋላ ዳቦውን የዳቦ ማብሰያ ማሽኑን እንፈታና ዳቦውን በቀጥታ ብድግ አድርጎ ማንሳትና የዳቦ መቀመጫ እቃው ላይ ማስቀመጥ ይሆናል ማለት ነው። እንግዲህ ይሄንን ዳቦ ምናልባት የምናበስለው በምጣድ ሊሆን ይችላል። በምጣር ስናበስል አንድም የኤሌክትሪክ ሀይል ልንጠቀም እንችላለን ወይም ደግሞ በባህላዊ መልኩ የባህላዊ ምጣዷ ከሆነች ደግሞ ምንድነው? ከእንጨት ወይም ደግሞ ከከሰል ወይም ደግሞ እንግዲህ ከተለያዩ የእንስሳት ጽዳጅ በሚገኝ የሙቀት ጉልበት ሊሆን ይችላል በእሳት ማለት ነው። ዙሮ በእሳት ያ እሳቱ ግን ምናልባት የእሳቱ ምንጭ እንጨት ሊሆን ይችላል የተደያዩ የእንስሳት ጽዳጅ ሊሆን ይችላል ኮበት ሊሆን ይችላል። የበጎች የፍየሎች ኮረኮር ሊሆን ይችላል ወይም ደግሞ እንጨትም ሊሆን ይችላል ወይም ደግሞ ከሰል ሊሆን ይችላል። ዞሮ ራስን የቻለ የሀይል ምንጭ አለ የሀይል ምንጩ ቅድም የገለጽኳቸው ከእነሱ አንዱ ሊሆን ይችላል። ያንን እንግዲህ እየቆሰቆስን በደንብ እንዲግም እናደርገዋለን ከኋላ ሲግም ሲበስል ዳቦው ማለት ነው። እንግዲህ ከዚያ የሚወጣው በጣም ሞቃታማ የሆነ ጋዝ አየር ማለት ነው። የዳቦ መዓዛ ያለው ሽቱ ያሸተናል ማለት ነው። የዛኔ ዳቦውን ሳናይ በሽታ ብቻ መብሰሉን ማወቅ እንችላለን ማለት ነው። ስለዚህ ዳቦ በዚህ መልክ ማብሰል እችላለሁኝ መብሰሉንም እኔ በቀጥታ በአይኔ ሳላይ መዓዘውን በመረዳት ብቻ መብሰሉን አረጋግጣለሁ ማለት ነው። እና እንግዲህ ዳቦ ማብሰል ያን ያህል እንደው በጣም አስቸጋሪና ውስብስብ ስራ ስላልሆነ ማንም ሰው እንግዲህ የሚበላውን ዳቦ ማብሰል ይችላል በራሱ ማለት ነው። የማንንም ጥገኝነት ማለትም የማንንም ሰው እንዲሰራለት ሳይፈልግ በራሱ ሰርቶ መመገብ ይችላል ነው። የምል አመሰግናለሁ ታንኪው ጊዜ አልቆብኝ ነው

እሺ አመሰግናለሁ አሁንም ቢሆን እንደተለመደው እንግዲህ የምሰጠው ማብራሪያ ማለት ነው። በምን ርዕሰ ጉዳይ ላይ ያተኮረ ወይም ደግሞ በምን ርዕሰ ጉዳይ ላይ በተመለከተ እንደሆነ ለእያንዳንዱ አድማጭ ግልጽ ይሆን ዘንዳ ቃለ መጠይቁን በድምጽ አሰምቶ ማንበብ ግድ ይላል ማለት ነው። እና ወደ ቃለ መጠይቁ። ልብስ በእጅ ታጥባለህ ይላል እንዴ? አዎ ነው መልሱ በሚገባ እንጂ ነው። ምክንያቱም እንግዲህ በተለይ እኛ ታዳጊ ሀገሮች ስንባል ሁሉን ነገር እንግዲህ በማሽን የመጠቀም እድላችን እጅግ በጣም አነስተኛ ነው። ማለትም ሁሉን ስራችንን እንግዲህ በቃ በእጃችን ነው የምንጠቀም። እንግዲህ አንዳንድ እድለኛ የሆኑና በተለይ እንግዲህ በጣም ስልጣኔው ላይ ትንሽ ከፍ ያሉ ሰዎች ምናልባት የልብስ ማጠቢያ ማሽን አለ። ያንን ተጠቅሞ እንግዲህ የተወሰኑ ልብሶቻቸውን ሊያጥቡ ይችላሉ እንጂ። እንደው እንደ አጠቃላይ ሁሉንም ልብሳችንን ማለት ይቻላል እንግዲህ በእጃችን ነው የምናጥብ። በተለይ እንግዲህ ታዳጊ ሀገሮች እንደዛ ነው በቃ ሁላችንም ብንሆን ማለት ነው። ምናልባት እንግዲህ በእጃችን ስናጥብ ምንድነው የተለያዩ አይነት የልብስ መንጽሄ የሚሆኑ እንትኖች አሉ። የልብስ መንጽሄ ለልብሱ ንጽህና ጽዳት የሚሰጡ የተለያዩ የማንጫ ግብአቶች አሉ እንግዲህ ሳሙና ሊሆን ይችላል። ወይም ደግሞ እንግዲህ የተለያዩ የፈሳሽ ሳሙና አለ ጥጥር ሳሙና አለ። እና ሌሎቹም እንደዚሁ ቤኬር የሚሉት አለ እነሱን ሁሉ እየተጠቀምን እንግዲህ ምንድነው ማለት ነው? ልብሳችንን የልብሳችንን ንጽህና እናስጠብቃለን ማለት ነው። እና የልብሳችንን ንጽህና የምናስጠብቀው ደግሞ በምንድነው? በመጀመሪያ ውሃ ውሃውን እንግዲህ የውሃ ምንጩ ወይም ጉድጓድ ውሃ ሊሆን ይችላል። ወይም ቧንቧ ውሃ ሊሆን ይችላል። ዞሮ ያንን ውሃ ምንድነው በሳሙናው እንበጠብጣለን ሳሙና ውሃው እናኮርፍና በደንብ ከኮረፈ በኋላ ይሄ ሳሙናው ማለት ነው። ምንድነው የምናደርገው ልብሱን እዚያ ላይ እንቀላቅላለን። ከዚያ በኋላ በደንብ እያገላበጥን እያሸን ልብሱ ቆሻሻው ጽድት ብሎ እስኪወጣ ድረስ። በእጃችን ማለት ነው እጃችንን ተጠቅመን በጣም እናገላብጠዋለን። እንደዚሁ እንጠምቀዋለን ደግሞ መልሰን እንጠምቀዋለን ያ ማለት ምንድነው? ጭምቅ አድርገን ስንይዘው ምንድነው ይሄ? ቆሻሻው ውሃ በልብሱ ከልብሱ እየወጣ ይሄዳል ማለት ነው። ከዛ ቆሻሻውን ውሃ እንደፋለን መልሰን እንደገና ንጹህ ውሃ እናደርጋለን። እንደገና እንደዚሁም ደግሞ። መልሰን ንጹህ እናደርግና ሳሙና እናደርግና ልክ ሁለት ጊዜ ሶስት ጊዜ በሳሙና ከመታነው። በሳሙና አስኮርፈን ውሃውን ከዛ በኋላ ልብሱን ሁለት ጊዜ ወይም ሶስት ጊዜ በተደጋጋሚ በዚህ ሂደት ከሄድንበት። ልብሱ በቃ ጽድት ነው። የሚለው ስለዚህ በእጅ ይታጠብ። የልብስ ማጠቢያ ማሽን ተጠቅመን እንጠበው ፍጹም አይለይም። ከዚያ በኋላ ይሄንን ልብስ ማለት ነው። በደንብ እንግዲህ አጽድታን ካጠብን በኋላ በንጽህና ቦታ ላይ በደንብ እንዲደርቅ እንዘረጋና ለፀሀይ ብርሃን እናጋልጠዋለን ማለት ነው። እንዘረጋዋለን ከዚያ በኋላ እንግዲህ የፀሀይ ብርሃን ደግሞ ሙቀቷን ስትሰጥበት ይሄ ልብስ ይደርቃል ከደረቀ በኋላ ወስደን እናስተኩስና በቃ ጽድት ያለ ልብስ ይሆናል ማለት ነው። ስለዚህ ልብስ በእጅ ታጥባለህ ለሚለው መልሱ አዎ ነው። እንዴት አድርገህ ከሆነ አሁን በሰጠሁት ትንታኔ ልክ በቂ ይመስለኛል። ዞሮ ዞሮ ግን ምንድነው? ውሃውን እያስኮረፍን ሳሙና ሊሆን ይችላል ወይም ደግሞ የተለያዩ የሳሙና አይነቶች አሉ እነሱንም በመጠቀም ሊሆን ይችላል። ከዚያ ደግሞ ምንድነው ያን አስኮርፈን ከጨረስን በኋላ ልብሱን እናስገባና። በደንብ እያሸን እያገላበጥን እያሸን እያገላበጥን ውሃውን ከሁለት እስከ አራት ጊዜ ሊሆን ይችላል። እንግዲህ በምን ያህል ደረጃ እንደቆሸሸ ያ። በጣም ተቆሸሸ እስከ አምስት ጊዜ ራሱ። በሳሙና ልንመታው እንችላለን ማለት ነው። ከዛ በኋላ። ያንን እየጨመቅን በተከታታይ እየጨመቅን ውሃውን የቆሸሸውን እየደፋን ንጹህ ውሃ እየተካን። እስከ አራት እስከ አምስት ጊዜ በደንብ አድርገን እያገላበጥን በእጃችን እየጨመቅነው ውሃውን እየደፋን ከጨረስን በኋላ በኋላ ንጹህ ሲሆንልን። ቅድም እንዳልኩትኝ በቃ። በደንብ አጡረን እንጠምቅና ውሃውን ውሃውን ጭምቅ አድርገን። ካፈሰስነው በኋላ ምንድነው ንጹህ ገመድ ላይ እንዘረጋና ፀሀይ ብርሃን እንዲደርሰው እናደርጋለን። ከዚያ ከሶስት እስከ አምስት ሰዓት ባለ የጊዜ ቆይታ ላይ ልብሱ ይደርቃል ማለት ነው። ከዚያ በኋላ ከደረቀ በኋላ። እንችላለን ልብስ ተኩስ ቤት ወስደን ወይም ደግሞ በስርዓት እጥፍ አድርገን እናጥፍና ወስደን። ምንድነው የልብስ ሳጥን አለ እዚያ ውስጥ እናስቀምጣለን ከዚያ በኋላ። እንደ አስፈላጊነቱ እንግዲህ ያንን ልብስ እንግዲህ ወደ ስራ ቦታ ስንሄድ ስንሄድ ሊሆን ይችላል። ወይም ደግሞ እንግዲህ የሰፈር ለሰፈር ስንቀሳቀስ የምንለብሰው ልብስ ሊሆን ይችላል። ዞሮ ዞሮ እንግዲህ በዚህ ልክ በንጽህና የታጠበ ልብስ እናጥብ እንለብስና። ስራችንን እንሰራለን የሚል ጠቅለል ያለ መልስ ነው ያለኝ። ለማንኛውም እንግዲህ በዚህ ጉዳይ ላይ ያለኝ ጠቅላላ ሀሳብ ይሄን ይመስላል። ዳግም ደግሞ በተለያዩ ርዕሰ ጉዳዮች ተመልሼ እመጣለሁ እስከዚያው ሰላም ቸር ይግጠመን በማለት በዚህ እሰናበታለሁ አመሰግናለሁ

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ ወይም ደግሞ ምን ርዕሰ ጉዳይ ላይ መሰረቱን የጣለ እንደሆነ እንግዲህ ለአድማጭ ማለት ነው ያን ያህል ግልጽ ሊሆንለት ስለማይችል በመጀመሪያ ይሄው ቃለመጠየቁን በድምጽ አሰምጬ ላንብብላችሁ ማለት ነው ስለዚህ ቃል መጠየቁ ምን ይላል? በስልክ ገንዘብ ትልካለህ ይላል እንዴ በሚገባ ነዋ ነው መልሱ። ምክንያቱም እንግዲህ በተለይ አሁን አሁን ማለት ነው በተለይ ቴክኖሎጂው እንደዚህ እያደገ ቴክኖሎጂው በጣም በቃ እያደገ እያደገ ሲመጣ ማለት ነው በጣም እያደገ እና እየተስፋፋ ማለትም ተጠቃሚው እየበዛ እየጨመረ ሲመጣ ብዙ ጊዜ እንግዲህ የገበያ ግብይታችንን ወይም ደግሞ የግብይት ስርዓቱ ራሱ ምን እንዲሆን እያስገደደው መጣ ማለት ነው በቃ። ካሽ እየጠፋ ከዚያ ይልቅ ዝም ብሎ በቀጥታ ሶፍት እየሆነ መጣ ማለት ነው። ካሽ በካሽ ብር መክፈል ቀርቶ ምንድነው በሲስተም ግብይ የግብይት ስርዓቱ በሲስተም እንዲፈጸም እየሆነ መጣ ማለት ነው። ያ ማለት ደግሞ ምንድነው? በስልክ ተጠቅመን ሞባይል ባንኪንግን እንጠቀምና ለምሳሌ እኔ አሁን ከተማ ሄጄ ለምሳሌ የሆነ ነገር ልገዛ ነው ምናልባትም አንድ ኩንታል ጤፍ ልገዛ እችላለሁኝ። ወይም ደግሞ እንግዲህ ጫማም ጫማ ራሱ ልገዛ እችላለሁ። ወይም ደግሞ ሌላ ሱሪ ልብስ ልገዛ እችላለሁ። ወይም የትኛውንም አይነት የቤት እቃ ልገዛ እችላለሁኝ። ስለዚህ ልገዛ ስሄድ ምንድነው? ብሩን በካሽ በኪሴ ይዥ መሄድ አይጠበቅብኝም። ስልኬን ይዤ እሄዳለሁኝ ሞባይል ሞባይል ባንኪንግ አካውንት ይኖረኛል። ከዚያ በኋላ የምገዘውን ነገር በዋጋ ከተስማማሁ በኋላ ምንድነው የምለው? ይሄን ያህል ሽጥልኝ ይሄን ያህል ልግዛ ምናምን ብለን በዋጋ እንግዲህ ከሻጭና ገዢ ከተስማማን በኋላ ምንድነው የማደርግለት? ብር በካሽ ስለሌለኝ በትራንስፈር ነው የማደርግልህ ይባላል። ያ ማለት ምንድነው? በኤሌክትሮኒክስ ሲስተም ማለት ነው። እና ይሄንን ደግሞ ሰው በቃ አሁን እየለመደው በተለይ ይሄ በከተማው ላይ ያለው ማህበረሰብ። እንግዲህ በገንዘብ በስልክ መላላክ በቃ ሁሉም የለመደው እና የእለት ተእለት እንትን ልምድ ስላደረገው ችግር የለም። በቃ ምንድነው የገበያ ስርአታችንን አንድም ብዙ በብዙ መልኩ ቀላል ያደርግልናል። ለምን ቢባል? ለምሳሌ ገንዘባችንን በኪሳችን ይዘን ስንሄድ ሊወድቅብን ይችላል ሌባ ሊሰርቀን ይችላል ወይም ደግሞ ብቻ ብዙ ላላስፈላጊ ችግሮች ሊጋለጥ ልንጋለጥ እንችላለን። ምናልባትም ያንን ብር ያየ ሌባ ማለት ነው ብሩን በፈቃደኝነት ስለማንሰጠው እኛ ላይ በእኛ ህይወት ላይ እርምጃ ወስዶ ብራችንን ብራችንንም ሊወስድ ይችላል እኛ ላይም የህይወት እርምጃ ይወስዳል ማለት ነው። እና ስለዚህ እንዲህ አይነት ብዙ ችግር ስላሉት በተለይ በአሁኑ ሰዓት ማለት ነው። ገንዘብ የምንላላከው ወይም ደግሞ ግብይት የገበያ ስርዓት የሚፈጸመው ብዙ ጊዜ በስልክ ሞባይል ባንኪንግ ተጠቅመን ይሆናል ማለት ነው። እና በስልክ ገንዘብ ትልካለህ ለሚለው አዎ ነው። እንግዲህ በስልክ ሲባል የሞባይል ባንኪንግ አካውንት ይኖረኛል ከዛ በኋላ ስልኬን ከፍትና ምንድነው የማደርገው? በራሴ ፓስዋርድ በራሴ አካውንት እገባለሁኝ። ከዚያ በኋላ የሰውየውን አካውንት ቁጥር እቀበልና የባንክ አካውንት ቁጥሩን ተቀብዬ ከዚህ ከእኔ አካውንት ይሄን ያህል ብር ተቀናሽ አድርግና ወደዚህ አካውንት ገቢ አድርግለት እለዋለሁ ማለትም እቃውን በተገዛ እቃውን ልገዛ በተግባባንበት ዋጋ ልክ ማለት ነው። ስለዚህ ያንን ብር በቀጥታ ወደ እሷ አካውንቲንግ ገቢ እንዲሆንለት ስልኬን ተጠቅሜ ገንዘብ እልካለሁ ወይም ደግሞ ገንዘብ ትራንስፈር እንዲሆን ያው እኔ እፈቅዳለሁ ማለት ነው። እኔ አዝዛለሁኝ በስልክ ተጠቅሜ ምንም ባንክ መሄድ ሳያስፈልገኝ ብር ይዤ ብርን በኪሴ ይዤ መንቀሳቀስ ሳያስፈልገኝ ማለት ነው። ስለዚህ እንደዚህ በማድረግ እንግዲህ እጅግ በጣም ጠቃሚ የሆነና እጅግ በጣም ጊዜንም ጉልበትንም የሚቆጥብና በጣም ትልቅ አስተዋጽኦ የሚያደርግ ሲስተም ስለሆነ ስርዓት ስለሆነ። በዚህ አጋጣሚ ምናልባትም እንግዲህ እንደ ሞባይል ባንኪንግ ስልካችሁን እየተጠቀማችሁ ሞባይል ባንኪንግ የማትጠቀሙ ሰዎች ካላችሁ። አንድም ጊዜያችሁን ቆጥቡ ሁለትም እንግዲህ ጉልበታችሁን ቆጥቡ። እንደዚሁም ስራችሁን ደግሞ የተቀላጠፈና በአጭር ጊዜ ውስጥ ብዙ ነገር የምትሰሩበትን ስርዓት አመቻቹ። በማለት ሁሉም ሰው እንግዲህ በስልኩ ተጠቅሞ ገንዘብን ማንቀሳቀስ እንዲችል በዚህ አጋጣሚ እንግዲህ ጠንክሬ አለ ኮሜንት ማለት አስተያየት እሰጣለሁ ማለት ነው። ይህንን እንግዲህ ድምጽም ሰምቶ ሰው ምናልባት እንግዲህ በጣም ጠቃሚ ስለሆነ ተግባራዊ ለማድረግ የራሱን ጥረት ያደርጋል ብዬ እገምታለሁኝ። በሚቀጥሉት ደግሞ እንግዲህ ርዕሰ ጉዳዮች ላይ ተመልሼ እመጣለሁ ለዚሁ ግን በዚሁ ልጨርስ አመሰግናለሁ። ታንኪው።

እሺ አመሰግናለሁ አሁንም ቢሆን እንደተለመደው እንግዲህ ማብራሪያ ወይም ደግሞ የመልስ ትንታኔ ከመስጠቴ በፊት በምን ርዕሰ ጉዳይ ላይ ወይም ደግሞ በምን ጉዳይ ማብራሪያ ወይም ደግሞ ትንታኔ እየሰጠሁ እንደሆነ እያንዳንዱ አድማጭ ወይም ደግሞ ይህንን ድምጽ ለሚከታተል ሰው ሁሉ ግልጽ ይሆንለት ዘንዳ በመጀመሪያ ቃለመጠይቁን ላ ላስነብብ ማለት ነው። ስለዚህ ቃለመጠየቁ ምን ይላል በአደባባይ መናገር ትችላለህ? ይላል መልሱ አዎ ነው። ምክንያቱም በአደባባይ መናገር ሲባል እንግዲህ አደባባይ ሲባል ምንድነው? ሴቱም ወንዱም ትንሹም ትልቁም የተለያዩ እድሜ ደረጃ ላይ ያሉ ሰዎች እንደዚሁም ደግሞ የተለያየ ባህሪ ያላቸው ሰዎች እንደ አጠቃላይ ሁሉም በአይነት ሰው በየአይነቱ ተሰብስቦ የሚገኝበት ቦታ ማለት ነው። እንግዲህ አደባባይ ስንል ማንም ሰው የሚገኝበት ቦታ ማለት ነው። ስለዚህ እዚያ ቦታ ላይ ደግሞ መናገር ማለት ደግሞ ምንድነው? በመጀመሪያ በዋናነት እዚህ ጥያቄ ላይ የምንረዳው ነገር ምንድነው አይን አፋርነትን ነው። አይን አፋር ነህ ወይስ አይደለህም ወይ እያለ ነው? በሌላ ምስጢራዊ አነጋገሩ አይን አፋር ነህ ወይስ አይደለህም እያለ ነው ማለት ነው። አይን አፋር ማለት ምንድነው? እንግዲህ አንድ ሰው በውስጡ ብዙ ነገር ያውቃል ብዙ ነገር ይረዳል ብዙ ነገር በሀሳብ ደረጃ አእምሮው ላይ ይዟል። ስለዚህ ያንን ነገሩን ወይም ደግሞ በውስጡ የያዘውን ሳይንሳዊ ነገር ብዙ እምቅ የሆነ በጣም ትልቅ ሃይ በጣም ከፍተኛ የሆነ አቅም ያላቸው ሰዎች አሉ እንግዲህ ያንን አቅማቸውን ግን ምንድነው? ሰው ፊት ላይ ቆመው መናገር ወይም ደግሞ ማብራራት ወይም ደግሞ መግለጽ የማይችሉ ሰዎች አሉ። ሰው ሲያዩ አንገታቸውን የሚደፉ በትክክል አይን ለአይን ማየት ራሱ የሚከብዳቸው ሰዎች አሉ። እንደነዚህ አይነት ሰዎች ምን ይባላሉ? እንግዲህ እንደኛ አካባቢ ማለት ነው። አይን አፋር ይባላል አይን አፋር ሰው ይባላል። እና እንግዲህ አደባባይ ላይ መናገር ትችላለህ ሲል አይን አፋር ነህ ወይ ወይስ አይደለህም እያለ ነው ማለት ነው ያ ማለት ምንድነው? ብዙ የተለያየ የምናውቃቸውም ማናውቃቸውም ትንሽ ትልቅ ህፃን ምናምን የተለያየ እድሜ ደረጃ ያሉና ብዙ አይነት ባህሪ ያላቸው ሰዎች ተሰብስቦ ያሉበት ቦታ ማለት ነው። አደባባይ ስንል ስለዚህ እዚያ ቦታ ላይ ደግሞ እንግዲህ ቆሞ መናገር የሚችለው እንግዲህ አይን አውጣ ይባላል በደፋር ሰው ነው። ማለት ነው። በጣም ደፋር ሰው ካልሆነ በስተቀር ይሄ አይን አፋር የሆነ ሰው እዚያ ላይ ቆሞ ለመናገር በፍጹም አይችልም። ለምን ይፈራል? እንግዲህ አይናፋር ነው ይፈራል ልናገር ብሎ እንደው ቢወጣ እንኳን ራሱ የሚናገረው ሀሳብ ይጠፋዋል ማለት ነው። ለምን እንግዲህ ሰው ፊት ላይ ቆሞ መናገር ከዚህ ቀደም ልምዱ ስለሌለው እንጂ እንደው ሲፈጠር ዝም ብሎ አይናፋር የሚባል ነገር የለም። ችግሩ ምንድነው? ሰው ፊት ላይ ቆሞ ሀሳብን በደንብ የመግለጽ ልምምድ ስላላደረገ ብቻ ነው። ይሄ ሰው ማለት ነው። ስለዚህ ጥያቄው ወደ እኔ ሳመጣው ማለት ነው ይሄን ጥያቄ ወደ ግሌ ህይወት ሳመጣው። በአደባባይ ላይ መናገር አደባባይ መናገር ትችላለህ ለሚለው ምንድነው? እኔ እንግዲህ እንደሚታወቀው ብዙ የህይወት ተሞክሮ አለኝ። አንፃር ደግሞ ምንድነው የተለያዩ ሀሳቦችን በተለያዩ መድረኮች ላይ የማስተላለፍ ብቃቱም ክህሎቱም ስላለኝ። እንግዲህ አደባባይ ላይም ቢሆን በቃ የፈለገኝን ነገር ለመናገር ያን ያህል የምፈራ ወይም ደግሞ የምርበተበት ሰው አይደለሁም። በፊት በፊት እርግጥ ነው። እንግዲህ ሀሳቤን ግልጽ አድርጎ ለማቅረብ ሰው ፊት ላይ ስቆም በጣም እፈራ ነበረ። ነገር ግን አሁን ከልምድ አንፃርም ምናልባት ሊሆን ይችላል። እድሜም ሊሆን ይችላል እድሜም እንግዲህ እየ ጨመር እያልኩ ስለመጣሁኝ። ማለት ተናገርኩ አልተናገርኩ ምንም አይነት ተጽዕኖ እንደሌለ ሳውቀው። ሀሳቤን በነጻነት የትም ቦታ ላይ መናገር። መቻሌን በዚህ አጋጣሚ እንግዲህ የው ማብራራት ማለት በዚህ አጋጣሚ መግለጽ እፈልጋለሁ ማለት ነው። ስለዚህ ምክንያቱም ለዚህ ልምድ የሆነኝ ምኑነው? አንድም ከተማሪዎች ጋር ሳስተምር ተማሪዎች ሲባሉ እንግዲህ ከተለያየ ቦታ የመጡ ተማሪዎች ናቸው። የተለያየ ቋንቋ ነው የሚናገሩት የተለያየ ባህሪ ነው ያላቸው ከእነሱ ጋር እንኳን ራሱ ክላስ ላይ ሳስተምር ስንማማር። ምንም ችግር የለም። በቃ እንግዲህ ያ ያ ራሱ ልምድ ይሆንና አደባባይ ላይ ቢሆን ራሱ ለመናገር ያን ያህል የሚያስቸግር ነገር ስለሌለ። ለኔ አደባባይ የመናገር እችላለሁ ችግር የለም የሚል ነው ጠቅላላ መልሴ ማለት ነው። ምናልባትም ግን እንግዲህ ከዚህ ልምድ አንፃር ነው ይሄኛው እንደ አይነት ልምድ የሌላቸው ሰዎች ምናልባትም ሀሳባቸውን አውጥተው ለመግለጽ ሊቸገሩ ይችላሉ። የሚል ይኸው እንግዲህ የራሴ የሆነ የግል አስተያየት አለኝ ማለት ነው። ሌላው ደግሞ እንደው በአደባባይ መናገር ትችላለህ ሲል። ምንድነው አንድ ሚስጢራዊ መልእክቱ ምንድነው? አደባባይ ሲባል እንግዲህ ዝም ብሎ ለህዝብ የተጋለጠ ማለት ነው። እና በአደባባይ ማለት በሚስጥር ሚስጥር አትጠብቅም ወይ ለማለትም አይነት ነገር ሆኖ መቅረብም ይችላል። ባይ ዘ ዌይ ይሄ አረፍተ ነገሩ ማለት ነው። ስለዚህ በአደባባይ መናገር ትችላለህ ለሚለው ጠቅለል ሲል መልሱ ማለት ነው

እሺ አመሰግናለሁ እንግዲህ እንደተለመደው በምን ርዕሰ ጉዳይ ላይ የማብራሪያ እየሰጠሁ እንደሆነ እያንዳንዱ አድማጭ በግልጽ መረዳት እንዲችል ማለት ነው። ቃለ መጠይቁን በደንብ በድምጽ አሰምቼ ማንበብ ግድ ይለኛል ማለት ነውና ወደ ቃለ መጠየቁ። ምን አይነት ሙዚቃ ትወዳለህ ይላል? በመጀመሪያ እንግዲህ ሙዚቃ በዋናነት በሁለት ይከፈላል ዘመናዊና ባህላዊ ሙዚቃ ተብሎ። ከዚያ በኋላ ደግሞ እንግዲህ የሙዚቃ ማለት እንግዲህ የሙዚቃ ተሰጥኦ ያላቸው ሰዎች ድምፃቸውን በተለያየ አይነት የድምጽ ቅላጼ እያወጡ እንግዲህ ስሜትን ወይም ደግሞ ፍላጎትን ሲገልጹ ማለት ነው። እና እንግዲህ ይሄ ሙዚቃ ማለት ነው ትልቅ መልእክት ያስተላልፋል እንግዲህ ቃላቱ ስንኙ ራሱ እያንዳንዱ ስንኝ ራሱን የቻለ መልእክት አለ። ያ በጣም ሲበዛ ጠንካራና ጥብቅ የሆነ መልእክት ነው። ያለው ግጥሙ ራሱ ከዚያ ይሄ ስንኙ ደግሞ እንደገና ደግሞ በተቻለ መጠን በጣም በሚያምር የድምጽ ቅላጼ ሆኖ ሲቀርብ እንግዲህ ሙዚቃ በቃ ህይወት ያድሳል ማለት ነው። እና ሙዚቃ እንደው በጣም ደስ የሚልና ከጭንቀት ከድብርት የሚያወጣ እንደው ለብዙዎቹ ማለት ይቻላል። ሲደብራቸው ብዙዎቹ ሙዚቃ ነው የሚያዳምጡት ያ ማለት ምንድነው? አእምሯቸውን ነፃ እንዲያደርጉ ከጭንቀት እንዲገላገሉ ጭንቀትን ለማስወገድ ማለት ነው። እና ሙዚቃ ይሄን ያህል አቅም አለው። ሙዚቃ ሰምተው ራሱ ህይወታቸውን የሚያጠፉ ሰዎች አሉ። እንግዲህ በሙዚቃው ስሜት ተነስተው ማለት ነው እና ሙዚቃ በዚህ ልክ እንግዲህ ሰው ህይወት ላይ ትልቅ ተጽዕኖ ያመጣል ማለት ነው። ይሄ ተጽዕኖ ግን አውንታዊም አሉታዊም ነው ምናልባትም እንግዲህ ከቁጥጥሩ ከስሜቱ በላይ ይሆንና ራሱን እስከማጥፋት ይደርሳል ማለት ነው። እና ሙዚቃ በዚህ ልክ ሀይል ያለው እና እጅግ በጣም ጠንካራ መልእክት የሚያስተላልፍ የሚያስተላልፉ ምጥንና ምርጥ የሆኑ ምጥን ቅምር ያሉ ቃላት ናቸው። ነገር ግን የሚያስተላልፉት መልእክት እጅግ በጣም ሲበዛ ጠንካራ ከመሆኑ አንፃር ያንን ደግሞ እንደገና መልሶ በዜማ ሲቀለጽ በቃ እጅግ በጣም ስሜት የሚቆረቁር ነው ማለት ነው። ስሜት ይኮረኩራል በቃ ጆሮ ይኮረኩራል እና በዚህ ልክ ሙዚቃን የሚያዳምጡ የሚከታተሉ ሰዎች አሉ። ዙሮ ዙሮ ምን አይነት ሙዚቃ ትወዳለህ? ሲባል እንግዲህ ሙዚቃዎች በመጀመሪያ ባህላዊና ዘመናዊ ተብሎ አለ። ስለዚህ እኔ ብዙ ጊዜ ባህላዊ ሙዚቃዎች ያደጉትም በባህላዊ ሙዚቃ ነው እና ባህላዊ ሙዚቃዎችን ነው የምወደው። ከዚህ በኋላ ደግሞ ምንድነው? ምናልባትም እንግዲህ ይሄ ሙዚቃ ሲባል በተለያዩ አይነት የሙዚቃን የሙዚቃን ጣዕሙ ወይም ደግሞ የሙዚቃ ቅላጼው ራሱ ሪትሙን ተከትሎ በተለየ ሁኔታ እንዲቀርብ ደግሞ የሚያግዙ የሙዚቃ መሳሪያዎች አሉ። እነዚህ አሁን የትንፋሽ እና የምት የሙዚቃ መሳሪያዎች እንላቸዋለን። ዙሮ የትኛውም የሙዚቃ መሳሪያ ይሁን ይሄ የሰዎች ድምጽ ማለት ነው። በእነዚህ በተለያዩ የሙዚቃ መሳሪያዎች ተደግፎ ሲቀርብ ደግሞ እጅግ በጣም ሲበዛ ስሜት የሚኮረኩር በቃ ያልሆኑትን እንዲሆኑ የሚገፋፋ አይነት መልእክት ያለው ስለሆነ። ብዙ ጊዜ እንግዲህ ሰዎቹ በሙዚቃ ሙዚቃውን በማዳመጣቸው ብቻ ምክንያት ከስሜት በላይ የሆኑና ህይወታቸውን እስከማጥፋት የደረሱ እኔም እንግዲህ በህይወት የማውቃቸው ብዙ ልጆች አሉ። በተለይ በተለይ ደግሞ እንግዲህ ከፍቅር ጋር በተያያዘ አይነት የሚዜሙ ሙዚቃዎች አሉ። እንደነዚህ አይነት ሙዚቃዎች በእውነት በእጅጉ ሲበዛ በእንዲህ አይነት ስሜት ላይ ላለ ሰው በቃ ከቁጥጥር በላይ ያደረግና። ሌላ ስሜት ውስጥ ያስገባቸው እና ከዚያ በኋላ ያልሆነ እርምጃ እንዲወስዱ ያደርጋቸዋል ማለት ነው። እና እንግዲህ ሙዚቃ ይህን ያህል ሀይል ያለው እና ይህን ያህል የሰው ህይወት ላይ ተጽዕኖ የሚፈጥር ነው ማለት ነው። ለምሳሌ አሁን አንድ ሀገር ጦርነት በሚገጥማት ጊዜ እንግዲህ ተሰጥኦ ያላቸው ሰዎች አንድም በቀረርቶ ሊሆን ይችላል አንድም በድምጽ ሊሆን ይችላል። ሙዚቃ ያወጣሉ ይሄ ሙዚቃ የቀረርቶ ሙዚቃ ሊሆን ይችላል ወይም ደግሞ የድምጽ ዝም ብሎ የዘፈን ሙዚቃ ሊሆን ይችላል። በዚህን ጊዜ ምንድነው ምንድነው? ያ ሙዚቃው ራሱ እንግዲህ ያንን ወደ ሀገሪቱ ለማጥቃት የመጣን ሀይል ያለምንም ርህራሄ ያለምንም ወደኋላ ያለ ማለት ያለምንም ማፈግፈግ ሄዶ በቀጥታ መስዋዕት እንዲሆን የሚገፋፋ ነው ያ ማለት ከሀገሬ በፊት እኔ የሚል አይነት መልእክት ያለው ማለት ነው። ስለዚህ እንደ አይነት በጣም ጠንካራ መልእክት አዘል ሙዚቃዎቹ ምንድነው? ሙሉ ሰውን ስሜቱን ይቆጣጠርና በቃ ከማድረግ ከሚችለው በላይ እርምጃ እንዲወስድ ያደርገዋል ማለት ነው። እና ሙዚቃ እንግዲህ አንድም ሀገር በማስጠበቅ በኩል የሰውን ስሜት በዚህ ልክ በመቆርቆር ትልቅ አስተዋጽኦ ያደርጋል። ሙዚቃ እንዲሁም ደግሞ ሰዎችን ጭንቀት ሲይዘን ሙዚቃ በማዳመጥ ከጭንቀታችን ነፃ ያደርገናል እና እንዲህ አይነት ብዙ ዘርፈ ብዙ ጠቀሜታ ስላለው። እኔ በተለይ በተለይ ባህላዊ ሙዚቃን እወዳለሁ ነው የምል

እሺ አመሰግናለሁ አሁንም ቢሆን እንደተለመደው እንግዲህ የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ አድማጭ ወይም ደግሞ ይሄንን ኦውዲዮ ለሚያዳምጥ ሁሉ ግልጽ ይሆንለት ዘንድ ጥያቄውን በድምጽ አሰምቶ ማንበብ ግድ ይላል ማለት ነው። እና ወደ ጥያቄው ይ? የትኛውን ባህላዊ ምግብ ትወዳለህ ይላል እንግዲህ ባህላዊ ምግብ ስሙ እንደሚያመለክተው ምንድነው? ባህላዊ ምግብ ስንል በአንድ አካባቢ ብቻ የተለመደ ነገር ግን ሌላ አካባቢ ላይ የማይተገበር ብሎም የማይታወቅ ሊሆን ይችላል ማለት ነው። ስለዚህ ባህላዊ ምግብ ስንል እኛ ለምሳሌ እኔ ባለሁበት አካባቢ እንደው እንደ አጠቃላይ በኢትዮጵያ ማለት ይቻላል። እንጀራ በሽሮ ወጥ ባህላዊ ምግባችን ነው። ይህ በዋናነት እንጀራ በሽሮወጥ ባህላዊ ምግባችን ነው። ከዚያ ደግሞ እንግዲህ ገንፍሮ ቆሎ እየተባለ የተለያዩ የገንፍሮ ምግቦች አሉ የተለያዩ የቆሎ ምግቦች አሉ። እነሱ ሁሉ ባህላዊ የሆኑ የም የምግብ አይነቶች ናቸው። ምናልባት እንግዲህ እነዚህን ምግቦች ሌላ ቦታ ላይ ሄደን ብንጠይቅ ስሙንም ራሱ ላያውቁት ይችላሉ ማለት ነው። እንደዚሁም ደግሞ በተለያዩ የኢትዮጵያ ክፍሎች ክፍለ ሀ ማነው በኢትዮጵያ የተለያዩ አካባቢዎች የተለያየ ባህላዊ ምግብ አለ። ለምሳሌ አሁን ወደ ወላይታ ብንሄድ ቆጮ የሚባል ምግብ አለ። ይሄ ቆጮ የሚባለው ከእንሰት የሚዘጋጅ ነው እንጀራ ነው የእንጀራ አይነት ነው። እና ምንድነው በጣም ሳይፍላዳ ስለሆነ ተጋግሮ ለምግብነት የሚቀርበው። በጣም ሰውነት ይገነባል ከዚያም አልፎ ደ ተርፎ ደግሞ ምንድነው? ሰ ሲመገቡት አያስርብም ለብዙ ጊዜ አያስርብም ይላሉ። እና ይሄ አሁን ወደ ወለይት አካባቢ ማለት ነው ባህላዊ ምግባቸው ነው። እንግዲህ በኢትዮጵያ ደቡብ ኢትዮጵያ አካባቢ በተለይ ወለይታ አካባቢ ይሄ አ አንደኛ እና ዋናው ባህላዊ ምግባቸው ይሆናል ማለት ነው። እንደዚሁም ወረድ ስንል ወደ ኮንሶ ማለት ነው። ሌላ አሁንም እንደዚሁ ባህላዊ ምግብ አለን። ጨ ጨቃ ይባላል ይሄ ምግባቸው እንግዲህ ጨቃ የሚባለው ደግሞ ምናልባትም ከተለያዩ ጥራጥሬ እህሎች የሚዘጋጅ ነው። ነገር ግን እንደው ለሰው ልጅ ምቾት የለውም ዙሮ እንግዲህ እነሱ ባህላዊ ምግብ አርገው ይዘው እየተመገቡት ነው ያለው። ይሄ ምግብ ምንድነው እንግዲህ እንደ ምግብም እንደ መጠጥም ነው የሚሆነው ምንድነው? የተለያዩ ጥራጥሬዎችን ያስፈጫሉ ካስፈጩ በኋላ ለተወሰነ ሰዓታት ብቻ በሙቅ ውሃ ይበርዙና ያፍኑታል ከዚያ በኋላ ያንን ምንም አይነት ሌላ ተጨማሪ ነገር ሳያደርጉ ዝም ብለው ያንን ከውሃ ጋር የተዋሃደ ዱቄት ማለት ነው። እያነሱ መጠጣት ይሆናል ማለት ነው። በሀይላንድ ሊሆን ይችላል ዝሮ የነሱ የሚጠጡበት ራሱን የቻለ እቃ አለ። በዚያ ይጠቀሙታል እና አንድም እንደ መጠጥ ያገለግላቸዋል ሁለትም እንደ ምግብነት ያገለግላቸዋል እና። በጣም አንዳንዴ ራስ ያማል ራሱ እና ብዙም ተመራጭ አይደለም። ዙሮ ግን እንደ አካባቢው ይሄ ምግብ ማለት ነው። ባህላዊ ምግባቸው ሆኖ እየተጠቀሙበት ይገኛሉ ማለት ነው። በዋናነት እንግዲህ በተለይ በዚህ አማረው ብሄረሰብ ማለት ነው። እንግዲህ የአማረው ብሄረሰብ በተቻለ መጠን እንደው በአስተሳሰቡ ትንሽ በቃ ትልቅ የመጠቀ ነው ተብሎ ይታሰባል። እና የተሻለ ምግብ ነው የሚመገበው እንጀራ በሽሮወጥ እንጀራ በክክ እንጀራ በምስር እንጀራ እንግዲህ በተለያዩ የወጥ አይነቶች ነው ብዙ ጊዜ የሚመገበው እና በዋናነት ግን ባህላዊ ምግብ የሚባለው እንጀራ በሸሮ ነው። በተለይ በአማረው ብሄረሰብ አሁን በእርግጥ ሁሉም እያወቀው ሁሉም እየለመደው ሁሉም ባህላዊ ምግቡ እያደረገው መጥቷል። ዞሮ ዞሮ ግን በተለይ በዚህ በአማረው ብሄረሰብ ማለት ነው እንጀራ በሽሮ ወጥ ዋነኛው ባህላዊ ምግባችን ነበር የሚል ጠቅለል ያለ መልስ ነው ያለኝ። ከዚህ በተጨማሪም ደግሞ ምንድነው ባህላዊ ምግብ ከሚባሉት ለምሳሌ እንደ በቆሎ ባቄላ ሽምብራ አይነት ነገሮች ምንድነው ይቀቀላሉ ይቀቀሉና ምንድነው በጣም ሲበስሉ ማለት ነው። ንፍሮ የሚባል ምግብ አለ። ልክ ይሄም አንዱ ባህላዊ ምግብ ነው በተለይ በዚህ በአማረው ብሄረሰብ ማለት ነው። ከዚህም በተጨማሪ ለምሳሌ እንግዲህ የተለያዩ ጥራጥሬ እህሎች አሉ። ስንዴን ቅድም የጠቀስኳቸውን እንደ ሽምብራ አይነት እና ገብስ እነዚህን ቆሎ በማዘጋጀት ቆሎም ራሱ ባህላዊ የሆነ የምግብ አይነት ነው ማለት ነው። በዋናነት ይሄ ማ አማረው ብሄረሰብ ነው እንግዲህ የአማረው ብሄረሰብ በጉልበቱም ጠንካራ ነው በአስተሳሰቡ ጠንካራ ነው በሳል ነው። ጥልቅ የሚያስብ እና አእምሮው ምጡቅ የሆነ ብሄረሰብ ስለሆነ የአመጋገብ ስርዓቱን በየጊዜው በቃ እያሳደገ እያሳደገ እያበለፀገ የመጣ እንደው ትልቅ ተጽዕኖ ፈጣሪ የሆነ ማህበረሰብ ያለበት ነው። አማራ ሲባል ማለት ነው። እና በዚህ ልክ መ ባህላዊ ምግባችን ይህንን ይመስላል። ስለዚህ እኔ በዋናነት እንጀራ በሽሮወጥ ባህላዊ

እሺ አመሰግናለሁ አሁንም ቢሆን እንግዲህ የምሰጠው ማብራሪያ ወይም ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ አድማጭ ግልጽ ይሆንለት ዘንድ ቃለ መጠይቁን በድምጽ አሰምቶ ማንበብ ግድ ይላልና ቃለ መጠይቁን አስደመ አነባለሁ ማለት ነው። በድን ቋንቋ ታምናለህ ይላል። እንግዲህ በድን ቋንቋ ታምናለህ ሲል ምን ማለት ነው? በድን ማለት የሞተ የተረሳ መንቀሳቀስ የማይችል። እንደዚህ ማለት ነው በቃ እንደ አጠቃላይ ማለት ነው። የሞተ የተረሳ መንቀሳቀስ የማይችል ህይወት የሌለው ማለት ነው። ስለዚህ በድን ቋንቋ ታምናለህ ሳይሆን በድን ቋንቋ አለ ብለህ ታምናለህ ተብሎ ቢጠየቅ ትርጉሙ የተስተካከለ ይሆናል። ዞሮ ዞሮ በድን ቋንቋ እንደነበረ አምናለሁኝ ያ ማለት ምን ማለት ነው? እንግዲህ በተለይ በኢትዮጵያ ውስጥ የተለያዩ ቋንቋዎች ይነገሩ ነበረ። እነዚህ ቋንቋዎች እንግዲህ የተለያዩ ማህበረሰቦች ናቸው የሚናገሯቸው እነዛም ማህበረሰቦች እንግዲህ። በተለያየ ምክንያት የን ያን ቋንቋ ይናገሩ የነበሩት። ብሄረሰቦች ወይም ደግሞ ያን ቋንቋ ይናገሩት የነበሩ ሰዎች። አንድም በጦርነት ሁለትም በተፈጥሮ አዳጋ በቃ እንትናቸው ዘራቸው አለቀ ጠፋ ተዚህ ምድር ማለት ነው። ስለዚህ ያ ቋንቋ ያንን ቋንቋ ይናገሩ የነበሩ ሰዎች። በጦርነትም አለቁ እንደዚሁም ደግሞ በተፈጥሮ አዳጋም ሞቱ። እንደገና የተረፉትም በተለያየ ሀገር በስደት ሄዱ ከዚያ በኋላ እዚያ ደግሞ ያ እነሱ የሚያውቁትን ቋንቋ የሚናገር አካል ሲያጡ። የግዴታ የተሰደዱበትን ሀገር ቋንቋ ይለምዱና በዚያ ቋንቋ መግባባት ይጀምራሉ ማለት ነው። ስለዚህ ምንድነው ያውቁት የነበረውን ቋንቋ መናገር ተው አቆሙ ማለት ነው። እና በድን ቋንቋ ሲል የሞተ ቋንቋ ማለት ነው። ያ ማለት ደግሞ ምን ማለት ነው? ተናጋሪ የሌለው ማለት ነው ተናጋሪ የሌለው ማለት ነው። እና እንግዲህ እኔም እንግዲህ በታሪክ የማውቀው ምንድነው? ኢትዮጵያ ውስጥ ይነገር የነበረ አንድ ቋንቋ አለ ነገር ግን ዛሬ ላይ ያንን ቋንቋ የሚናገር አንድም አካል የለም። ለምን ቢባል። ያን ቋንቋ ይናገሩ የነበሩት ሰዎች አሁን በገለጽሁት ምክንያት። በቃ በህይወት የሉም አንድም በተፈጥሮ አዳጋ ሁለቱም ደግሞ በጦርነት ተገለው ሙተዋል። ሶስትም ደግሞ ተሰደው ሌላ ሀገር ሄደዋል ተሰደው ሌላ ሀገር ሲሄዱ ደግሞ የሚ በዚያ ቋንቋ የሚግባባቸው ሲያጡ የግዴታ የተሰደዱበትን አገር ቋንቋ እንዲለምዱ ሆነው በዚያ ቋንቋ እየተግባቡ። የራሳቸውን ቋንቋ እንዲሞት አደረጉት ማለት ነው። እና ከዚህ ቋንቋ ለምሳሌ ጋፋት የሚባለው ጋፋተኛ የሚባለው ቋንቋ አሁን ምንም ተናጋሪ የለውም። በታሪክ በጋፋተኛ የሚባል ቋንቋ በኢትዮጵያ በተለይ በአምሃራው ብሄረሰብ አካባቢ ይነገር እንደነበረ። ያው ታሪክ ያረጋግጥልናል። ነገር ግን ዛሬ ላይ ማንም የሚባል አንድም ሰው ይሄንን ቋንቋ የሚናገር አካል የለም። ያ ማለት ምንድነው በድን ቋንቋ ሁኗል ማለት ነው። ያ ማለት ሞቷል ቋንቋው ተናጋሪ የለውም ማለት ነው። ስለዚህ በድን ቋንቋ አለ ብለህ ታምናለህ ለሚለው ጥያቄ መልሱ አዎ ነው። ምክንያቱም እንደነዚህ አይነት ሰዎችን ምሳሌ ማንሳት ስለምችል እኔ ለምሳሌ በኢትዮጵያ ይህንን አነሳሁኝ እንጂ። በተለያዩ አለማት የተለያዩ ቋንቋዎች በቅድም በገለጽኳቸው ምክንያት ተናገሪ ተናጋሪዎቻቸው ተሰደው ሙተው አልቀው በጦርነት ተመተው። ቋንቋው ምንድን እንዲሆን አደረገው ማለት ነው። ዛሬ ላይ በድን ቋንቋ እንዲሆን አደረገው ማለት ነው። እና እንግዲህ ምንድነው በኢትዮጵያም እንደነዚህ አይነት ቋንቋዎች ይኸው ጠፍተዋል ወድመዋል ማለት ተናጋሪ አጠው ቀርተዋል የሚል የራሴ እምነት አለኝ ማለትም ጥልቅ የሆነ እውቀት አለኝ በዚህ ላይ ማለት ነው። ለምሳሌ አሁንም ቢሆን በድን ቋንቋ ሳይሆን በእርግጥ እየሞተ ያለ ቋንቋ አንድ ራሱን የቻለ ቋንቋ ግእዝ የሚባል ቋንቋ ማለት ነው። አሁን አሁን እንደው ከስድስት አመት በፊት ወደዚህ እንግዲህ ማለት ነው ከስድስት አመት ወደዚህ ቋንቋውን እንደገና የማበልጸግ ተናጋሪዎችን የማብዛት ስራ እየተሰራ ነው። እንደ ሀገር እንደ ኢትዮጵያ እንደውም ትምህርቱ መደበኛ ትምህርት ሆኖ እንዲሰጥ እንደገና በጣም እየተነቃቃና እየተነሳሳ ነው። ያለው በኢትዮጵያ ብቻ ሳይሆን በሌሎችም የጀርመን ሀገሮች ሁሉ ራሱ እንዲሰጥ እንግዲህ የየሀገራቱ መንግስታት። እንደ አካባቢያቸው እንደ ህጋቸው ህግ እያወጡ ነው ያለ ዝዙሮ ዙሮ ግን ይሄ ግእዝ የሚባለው ቋንቋም። ሊሞት ትንሽ አፋፍ ላይ የደረሰ ቋንቋ ነበረ። ነገር ግን አሁን ተመልሶ ያው ራሱን እንግዲህ እያሳደገ ነው ማለት ይቻላል። ግእዝ እና ግእዝ አሁን በኢትዮጵያ ውስጥ። እንግዲህ በትንሹ በጥቂቱ የሚናገሩት እዚህ ቤተክርስቲያን ውስጥ ያሉ እነሱ ሰዎች ብቻ በጥቂቱ ይናገሩታል እንጂ ሌላው ማህበረሰብ አይናገረውም። ይሄን ቋንቋ እና ይሄም እየሞተ ያለ ነው። ምናልባት እንግዲህ አሁን በዚህ ግስጋሴ ከሄደ ማህበረሰቡ ቋንቋው እንደገና የበለጠ በልጽጎና አድጎ ብዙ ተናጋሪ እንዲኖረው እንዲኖር ይችላል ማለት ነው። ነገር ግን አሁን ባለበት ደረጃ ደክሟል

እሺ አመሰግናለሁ አሁንም የሆነ እንግዲህ እንደተለመደው የመ ማብራሪያው በምን ጉዳይ ላይ እየተሰጠ እንዲሆነ ለእያንዳንዱ አድማጭ ማለት ነው ግልጽ ይሆንለት ዘንዳ ቃለመጠይቁን በድምጽ አሰምቶ ማንበብ የው ግድ ነውና ቃለመጠይቁን በድምጽ አሰምቼ ላንብብ። የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? ይላል ዋው ደስ የሚል ጥያቄ ነው በጣም ተመችቶኛል ደስ ይላል ጥያቄው። እንግዲህ ትርፍ ጊዜ የሚባሉት እንግዲህ ለአንድ ለመንግስት ሰራተኛ እንደ ኢትዮጵያ ማለት ነው። እሁድና ቅዳሜ ናቸው በዋናነት ወድና ቅዳሜ ናቸው። ከዚያ ውጪ ያሉት ግን ከሰኞ እስከ አርብ ያሉት ዕለታት። እንግዲህ ከሁለት ጠዋት ከሁለት ሰዓት ይዞ እስከ ስድስት ሰዓት ተኩል እንደዚሁም ደግሞ ከስምንት ሰዓት ይዞ እስከ አስራ አንድ ሰዓት ተኩል ድረስ መደበኛ የስራ ሰዓት ስለሆነ መደበኛ የቅጥር ቦታ ላይ ተገኝቶ ስራውን መስራት ግድ ስለሚለው ስለሚገደድ ማለት ነው። ተዚህ ውጭ ያአሉ ትርፍ ጊዜዎች ደግሞ እንግዲህ በስራ ሰዓት ማለት ነው። ምንም አይነት ስራ ለመስራት ያን ያህል በቂ ጊዜ የለውም። ማለትም እንግዲህ ከስድስት ሰዓት ተኩል እስከ ስምንት ሰዓት ያለውም እቤት ሄዶ የተበሰለ ምግብ በልቶ ከመምጣት ውጭ ሌላ ስራ የሚያሰራ ጊዜ ርዝማኔ የለውም። እንደዚሁም ማታም ደግሞ ከአሥራ አንድ ሰዓት ተኩል በኋላ ደግሞ እንግዲህ ያለው ሰላሳ ደቂቃ ነው በዚህ ሰላሳ ደቂቃ ደግሞ ያን ያህል እንግዲህ እዚህ ግባ የሚባል ስራ የሚሰራበት ጊዜ አይደለም። ስለዚህ በዋናነት ማለት ነው ትርፍ ጊዜ የምንላቸው ማንና ማናቸው ማለት ነው። ቅዳሜና እሁድ ይሆናሉ ማለት ነው። ስለዚህ ቅዳሜና ሁድ ደግሞ በተለይ በታዳጊ ሀገሮች ላይ እጅግ በጣም ብዙ ስራዎች የሚሰሩባቸው ናቸው ከመደበኛው ስራ ይልቅ እሁድና ቅዳሜ ላይ እጅግ በጣም ሲበዛ ብዙ ስራ ይሰራል ማለት ነው ያ ማለት ምንድነው? ምናልባትም ማህበራዊ ህይወት የሚባል አለ። እሱን ማህበራዊ ህይወት ስንል ለምሳሌ ያዘኑትን የምናጽናናበት። እንደዚሁም ደግሞ የተለያዩ የደስታ ፕሮግራሞችም። ያሉ ያላቸው ሰዎች ወይም ደግሞ የተለያየ የደስታ ፕሮግራም ለሚያደርጉ ሰዎች ደግሞ እንኳን ደስ እንኳን ደስ ያላችሁ ለማለት። እነዚህን ሰዎች የምንጠይቅበት ጊዜ። እንደዚሁም ደግሞ ለወር ፍጆታችን ሊሆን ይችላል። ዞሮ ለቤታችን መሟላት ያለባቸውን ነገሮች ከገበያ ሄድን የምንገዛበት ጊዜ። እንደዚሁም ደግሞ የግላችንንም ሆነ የቤት ንጽህናችንን የምናስጠብቅበት ጊዜ። ከዚህም አልፎ ትርፎ ደግሞ ምናልባትም እንግዲህ ዘመዶቻችን ሩቅ ቦታ ያሉ ዘመዶቻችን ሊሆኑ ይችላሉ። ዝሮ ዝሮ የትኛውንም አይነት እንግዲህ ወዳጆቻችንን የምንጠይቅበት ጊዜ። ይሄ ሁሉ መቼ ነው በዚህ በሁለቱ ቀናት ወደ እሁድና ቅዳሜ። በእነዚህ ጊዜ ብቻ ይሆናል ማለት ነው። እና ይህን ሁሉ እያንዳንዱን የስራ እንቅስቃሴ የግል የስራ እንቅስቃሴ መፈጸም መከወን ወይም መተግበር እምንችለው እንግዲህ ትርፍ ጊዜያችን የምንለው በዋናነት ቅዳሜና ሆድ ነውና። እነዚህ በእነዚህ ጋር የተጠቀመን ነው እንግዲህ። ትርፍ ጊዜዎቻችንን የምናሳልፍ ማለት ነው። እና እነዚህ ጊዜ ደግሞ እሁድና ቅዳሜን ደግሞ ልክ አሁን በገለጽኳቸው መልኩ እነዚህን ስራዎች በመስራት ጊዜያችንን እናሳልፋለን ማለት ነው። ከዚህ በተጨማሪም ምናልባትም እንግዲህ አንዳንዴ አልፎ አልፎ ማለት ነው ከተማ በመሄድ ምናልባት እንግዲህ ተመጣጣኝ ዋጋ ያላቸውን ትኩስ መጠጦች ሊሆን ይችላል። ወይ ቅዝቃዛ መጠጦች። እነሱን እንግዲህ አንዳንዴ ወይ ሁለት ሁለት እየተጠቀምነ ምናልባት ምናልባትም አእምሯችንን ከተለያዩ የጭንቀት እንትኖቹ ነፃ የምናደርግበት ሁኔታም ይኖራል አልፎ አልፎ ማለት ነው። ከዚህም በተጨማሪ እንግዲህ እሁድና ቅዳሜ በዚህ ልክ ብዙሃኑ ማህበረሰብ ማለት ነው። በዚህ ልክ ነው እንደ እሁድና ቅዳሜን ያሳልፋል ብዬ የማምነው። አንዳንዶቹ ደግሞ ምናልባትም እንግዲህ እንደየእድሜ ደረጃቸው ይለያያል እንጂ በተለይ ወጣት የሆኑት ምንድነው? ፍቅረኛ ይኖራቸዋል እነዚህ እነዚህ ሰዎች እነዚህ ወጣቶች ደግሞ ፍቅረኛቸውን ይዘው ምናልባትም መዝናኛ ቦታ ሊሄዱ ይችላሉ። እንግዲህ መዝናኛ ቦታ ስንል ዝም ብሎ እንግዲህ የሆነ ራሱን የቻለ ፓርኪንግ ቦታ ሳይሆን ዝም ብሎ እንደዚህ ተፈጥሮአዊ የሆኑ መዝናኛዎች ይኖራሉ። ለምሳሌ ወደ ጫካ ሄደው ጫካ ላይ ራሳቸውን አዝናንተው ሊመጡ ይችላሉ። የዱር እንስሳትን በማየት የጫካ ንጹህ ጫካው ውስጥ በመግባት የተለያዩ እዚያ ውስጥ ያሉ የተለያዩ ድርንሳት ያያሉ። እንደዚሁም የነሱን እያንዳንዳቸውን እንቅስቃሴያቸውን ሊያዩ ይችላሉ። ንጹህ አየር ራሱ እዚያ ወስደው ይመጣሉ ፎቶ ሲነሱ ለው ይመጣሉ። እንደዚሁም ደግሞ ተፈጥሮአዊ የሆነ የውሃ ፏፏቲ ካልን እንደዚህ አይነት ወጣዎች ላይ በመሄድ። ከውሃ ፏፊአቴው ጋር ፎቶ እየተነሱ ምናልባት በዚህ መልኩ የሚዝናኑ ሰዎች ይኖራሉ ማለት ነው። እንግዲህ ትርፍ ጊዜያቸውን ይቺን ሁድና ቅዳሜን ሰዎቹ ማለት ነው። ከዚህም በተጨማሪ ምናልባት እንግዲህ በትርፍ ስራም ደግሞ ተወጥረው ያቺን ጊዜ በትርፍ የግል ስራ እየሰሩ የሚያሳልፉ ሰዎችም ይኖራሉ ብዬ አምናለሁ

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን የምሰጠው ማብራሪያ ወይም የመልስ ትንታኔ በምን ርዕሰ ጉዳይ ላይ እያተኮረ እንደሆነ ለእያንዳንዱ አድማጭ ማለት ነው። ግልጽ ይሆንለት ዘንድ በመጀመሪያ ቃለመጠይቁን በድምጽ አሰምቶ ማንበብ ግድ ይላልና። ቃለመጠይቁን አነባለሁ ማለት ነው። የተበላሸ ነገር ማስተካከል ትችላለህ? ይላል መልሱ አዎ ነው። እንግዲህ የተበላሸ ነገር ሲባል እንግዲህ ብዙ አይነት ነገሮች ሊሆኑ ይችላሉ ለምሳሌ። የተበላሸ ነገር ስልኬ ሊበላሽብኝ ይችላል። ወይም ደግሞ ቤት ውስጥ እንግዲህ የምገለገልባቸው የቤት ውስጥ ቁሳቁሳት የተለያዩ ቁሳቁሳት አሉ። እነሱም ቢሆኑ ሊበላሹ ይችላሉ። ወይም ደግሞ እንግዲህ የኤሌክትሪክ አምፎሉ ራሱን ሊበላሽ ይችላል። ዞሮ የትኛውም እቃ ይሁን የትኛውም የቤት እቃም ይሁን የቢሮ እቃ። አንድም ከጥንቃቄ ጉድለት ሊሆን ይችላል ወይም ደግሞ ከአጠቃቀም ጥጉር እለት ሊሆን ይችላል። የነዚህ ነገሮች ምንድነው? ሊበላሹ ይችላሉ ማለት ነው እንግዲህ ተበላሸ ማለት ምንድነው? መስጠት ይችል የነበረውን አገልግሎት እንዳይሰጥ ሆነ ማለት ነው ምክንያቱም የሆነ ነገር ጉደለው ማለት ነው። ስለዚህ በዚህ ሰዓት ይሄ ነገር ስለተበላሸ እንግዲህ ዝም ብሎ የሚወረወር ዝም ብሎ ወይም የሚጣል ወይም ደግሞ በቆሻሻ መልኩ ወጥቶ በቆሻሻ መልክ የሚወድቅ መሆን የለበትም። ለምን ቢባል አንድም የተበላሸ ነገር አስተካክሎ ጠግኖ መጠቀም ምንድነው? ከተጨማሪ ወጪ እንድንድን ያደርግልናል። ሁለቱም ደግሞ ምንድነው የተበላሸ ነገር ቀግኖ በመጠቀም አካባቢን የበለጠ ላለማቆሸሽ ጥረት ማድረግ መቻል አለብን ማለት ነው። ምክንያቱም አንድን ነገር ሲበላሽ ቀጥታ እያወጣን በቆሻሻ መልኩ የምንጥለው ከሆነ እንደ አጠቃላይ አካባቢያችን ማለት ነው በተለያዩ አይነት ቆሻሻዎች የተሞላ ይሆናል ማለት ነው። ስለዚህ የትኛውም እቃ ቢሆን ሲበላሽብን ምንድነው? እንግዲህ በቅድም ገልጬዋለሁ እኛ አንድም በማወቅ ወይም ባለማወቅ ሊሆን ይችላል ከጥንቃቄ ጉድለት ሊሆን ይችላል። ወይም ደግሞ እንግዲህ በስህተትም ሊሆን ይችላል ሊሰበሩ ሊበላሹ ይችላሉ እቃዎች ማለት ነው። ስለዚህ የተበላሹት እቃዎችን በትክክል የትኛው ክፍል ነው የተበላሸ ስለዚህ ምን አይነት ጥገና ቢደረግለት ተመልሶ የቀድሞ አገልግሎቱን መስጠት ይችላል የሚለውን በደንብ እንግዲህ መርምሮ አጢኖ ካዩ በኋላ መጠገን የሚችል ከሆነ ጠግኖ መጠቀም ነው። መጠገን የማይችል ከሆነ ደግሞ ወይም ደግሞ መጠገን የማይቻልበት ሁኔታ ላይ ደረጃ ላይ እየተበላሸ ከሆነ ደግሞ ያችን የተበላሸችዋን ብቻ መርጦ ያችን እንደገና በአዲስ በመተካት ሙሉ እውቀው ተመልሶ የቀድሞውን አገልግሎት እንዲሰጥ ማድረግ ነው። እኔ አሁን ለምሳሌ ይሄ የምጠቀምበት ስልክ አለ ወይም ደግሞ የግል ኮምፒውተሬ ያለ የግል ኮምፒውተሩ ማለት ነው ኮምፒውተሬ ማለት ነው ስለዚህ ይሄ የግል ኮምፒውተሬ ለምሳሌ ኪቦርዱ አልሰራም ሊለኝ ይችላል። ወይም ደግሞ ተቹ አልሰራም ሊለኝ ይችላል። ወይም ደግሞ ስክሪኑ ዲስፕሌይ ላያደርግልኝ ይችላል ስለዚህ በዚህ ሰዓት ለምን እንደዚህ ሆነ የሚለውን በመጀመሪያ ለአዕምሩዬ ስራ እሰጠዋለሁ ማለት ነው። ከዝያ በኋላ ምንድነው በቀጥታ እንግዲህ ማለት ኬብሎቹ ዲስኮኔክትድ ማለት ያለመያያዝ ችግር ሊሆን ይችላል። ማለት ነው አሁን ለምሳሌ ለምን ዲስፕሌይ ያላደረገልኝም ስክሪኑ ፓወሩን አስነስቼ ጽሁፉ ስክሪኑ ላይ የማይነበበኝ ከሆነ ለምንድነው? ፓወሩ ይነሳል። ቻርጅ ያደርጋል ነገር ግን ስክሪኑ ላይ ዲፕሌይ ያልሆነ የሚለውን በራሴ በግል አእምሮ ያሰብና ምንድነው የማደርግ ማለት ነው። ያ ማለት ምንድነው? ከዚህ የኪቦርዱ ላይ ያለን እና ሌላውንም ጠቅላላ መረጃ ወደ ስክሪኑ ወስዶ ስክሪኑ ላይ ዲስፕሌይ እንዲያደርግ የታዘዘው ኬብል ማለት ነው። ይቺ ሽቦ ዲስኮኔክት ሆናለች ማለት ነው። ማለት ተላቀቃለች አልተያያዘችም ማለት ነው። ስለዚህ በቀጥታ ምንድነው የማደርገው? ኮምፒውተሬ ተበላሸ ብዬ መወርወር ሳይሆን በቀጥታ ኮምፒውተሬን በብለን እፈታና በትክክል እያንዳንዳቸው ሽቦች በትክክለኛ ቦታቸው ላይ በትክክል መግጠም መቻላቸውን አረጋግጣለሁ ማለት ነው። በትክክለኛ ቦታቸው ላይ ገጥመው በትክክል ገጥመው ካልሆነ እነሱን አስተካክዬ መልሼ ስገጥመው ገጥምና ከዚያ በኋላ ብሎኖችን አስሬ ፓወሩን ሳስነሳ በቀጥታ የዲስፕሌይ ያደርጋል ማለት ነው። ስለዚህ አንድም የኮምፒውተር ተበላሸ ብዬ በወረውረው ኖሮ ሌላ ኮምፒውተር እንድገዛ እገደድ ነበር ማለት ነው። በሌላ መልኩም ደግሞ አላስፈላጊ ወጪ እያወጣሁ ነው ማለት ነው። በሌላ መልኩም እንደዚሁ ደግሞ ለአካባቢ ብክለት ትልቅ አስተዋጽኦ እያደረኩ ነው ማለት ነው። ስለዚህ እንደው የትኛውም እቃችን ሲበላሽ ዝምብሎ መወርወር ሳይሆን በአግባቡ በመጠገን እንጠቀምላለሁኝ አመሰግናለሁ። ጊዜ

እሺ አመሰግናለሁ እንግዲህ አሁንም ቢሆን የምሰጠው ማብራሪያ ወይም የመልስ ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ በቀላሉ አድማጭ ሀሳቡን እንዲረዳ ማለት ነው። ቃለ መጠይቁን በድምጽ አሰምቼ አነባለሁ ከዚያ በኋላ ለ ቃለ መጠይቁ የመልስ ትንታኔ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ በገበያ ዋጋ መደራደር ትችላለህ ይላል። የገበያ ዋጋ መደራደር ትችላለህ የገበያ ዋጋ መደራደር ትችላለህ ሁለቱም ያስኬዳል። ዙሮ ምንድነው? እንግዲህ የገበያ ዋጋ ማለት አንድ እንግዲህ ገበያ ላይ የሚ የሆነ የሚሸጥ አካል አለ የሚገዛ አካል አለ እንደገና ደግሞ የሚሸጥ ነገር አለ ማለት ነው። ስለዚህ የገበያ ዋጋ ስናወራ ምንድነው? ሶስት ነገሮችን ታሳቢ ውስጥ ማስገባት መቻል አለብን ማለት ነው። እነዚህ ምንድን ናቸው? ሁለት አካላት በሀሳብ ደረጃ ሻጭና ገዢ የሆኑ ሰዎች አሉ እንደገና ደግሞ የሚገዛው ነገር አለ ማለት ነው። ስለዚህ ያ የሚገዛው ነገር እንግዲህ ህይወት ያለው ነገር ሊሆን ይችላል ወይም ደግሞ እቃ ሊሆን ይችላል ወይም ደግሞ የህል አይነቶች ሊሆኑ ይችላሉ ብቻ የትኛውም አይነት ልብስም ሊሆን ይችላል የትኛውም አይነት ነገር ሊሆን ይችላል። ስለዚህ ምንድነው? ገዢ ሻጭ እቃው እንዲሸጥ ወይም ያ ንብረቱን እንዲሸጥ ገበያ ላይ ተቀምጧል ወይም ቁም አለ እንበል እንደዚህ ደግሞ ያንን እቃ የሚፈልግ አካል ደግሞ ያንን እቃ ሊገዛ ገበያ ሀዷል ከዚያ በኋላ ሽጥልኝ ይላል። ገዢ ከሻጩ ሊገዛ ይነጋገረዋል። ይሄን ያህል ዋጋ ይለዋል ሻጭ ደግሞ እንግዲህ እንደሚታወቀው ታች ዝቅ ይልና ለምሳሌ ሃምሳ አምስት መቶ ብር የተባለውን እንግዲህ መቶ ሃምሳ ብር ሊለው ይችላል ወይም አራት መቶ ብር ሊለው ይችላል ማለት ነው። ስለዚህ ያኛው ቀንስ ያን ቀንስም በሁለቱ መካከል ምን ይኖራል ማለት ነው። ሰጣ ገባ ንግግር ይኖራል ማለት ነው። ቀንስልኝ አልቀነስም በዚህ አድርግልኝ በዚህ በዚህ ግዘው እኔ በዚህ አልሸጥልኝ። እንደዚህ አይነት በቃ ድርድሮች ይኖራሉ ማለት ነው ወይ ሰጣገባ ንግግር ማለት ይሄ ነው ድርድር ማለት ነው። መደራደር ማለት ነው ያ ማለት ገዢ ሁልጊዜም ቢሆን ገዢ ማለት ነው። ሻጭ ካለበት ዋጋ ዝቅ ብሎ ነው። የሚጠራ ማለትም እኔ በዚህ ነው የምገዛው ሲል አምስት መቶ የተባለውን አራት መቶ ሊል ይችላል። ደግሞ አምስት መቶ ነው የምሸጠው የሚለው ደግሞ እንግዲህ አራት መቶ ሽጥልኝ ሲለው እምቢ ይላል። ስለዚህ በሁለቱ መካከል ሰጣገባ ንግግር ድርድር ይደረጋል ማለት ነው። እና ብዙ ጊዜ እንግዲህ ሻጭ ማለት ነው ሻጭም ሊሆን ይችላል ወይም ገዢው እንደው ቅም ካለው ነገሩ በቀጥታ እንግዲህ ድርድሩን ብዙ ሳይደራደር ይሄድና ገዝቻለሁ ሊለው ይችላል። ነገር ግን ከዚህ በተለየ ሁለቱም የማይደራደሩ አይነት ሀሳብ ላይ ከሆኑ ማለት ልዩነታቸው እጅግ በጣም ሰፊ ከሆነ ያ ማለት ገዢውም ከፍ የማይል እንደገና ሻጩ ደግሞ ዝቅ የማይል አይነት ሀሳብ ላይ ግትር ሀሳብ ላይ ያሉ ከሆነ ምናልባት እንግዲህ አንድ ደግሞ ሌላ ሶስተኛ አደራዳሪ አካል ያስፈልጋል ማለት ነው። እና አደራድር ይባላል ሌላኛው ሰውዬ ማለት ነው። ያ ማለት ሁለቱ እንዲስማሙ ሆኖም ሽምግልና ስራ ማለት ነው። ስለዚህ ያ ሽምግልና ስራ የሚሰራው አካል ምንድነው የሚያደርገው? ሻጩንም ትንሽ ዝቅ ብሎ እንዲሸጥለት ገዢው ደግሞ ትንሽ እንግዲህ ጨመር አድርጎ ከፍ አድርጎ ብሩን እንዲገዛው ያስማማቸዋል። ከዚያ በኋላ እንግዲህ በዚህ በሶስተኛ አካል ማለት ነው። በሱ ሀሳብ የሚስማሙ ከሆነ ገቢያቸውን ይሸጣሉ ይገበያያሉ ማለት ነው። በዚህኛውም አካል ደግሞ በዚህ በሶስተኛው አካል የተነሳውን ሀሳብም ምናልባት እንግዲህ የማይጣጣሙ ወይም ደግሞ የማይቀራረቡ አይነት ሰዎች ከሆኑ ምናልባትም እንግዲህ የገበያ ድርድራቸውን ዋጋ ቢስ ማለትም ምንም ትርጉም ሳይኖረው በቃ ተወው በቃ ተወው ተብለው ዝም ብለው እንዲሁ ይለያያሉ ማለት ነው። ስለዚህ በገበያ ዋጋ መደራደር ሲባል ምንድነው? ቀንስልኝ አልቀንስም በሚል ሀሳብ ላይ ወይም ደግሞ በዚህ ሽጥልኝ በዚህ አልሸጥም በዚህ ነው እንጂ በሚል የተለያዩ ሁለት ሀሳቦች ላይ የሚደረግ ሰጣገባ ንግግር ወይም ደግሞ ክርክር ማለት ነው። ጠቅለል ስናደርገው ክርክር ነው። በቃ ሁለቱ በጣም በጠንካራው ነው የሚከራከሩ ስለዚህ ብሎ ብሎ መጨረሻው ቅድም እንደገለጽኩት ምን ሊሆን ይችላል? ሊስማሙና ሊገበያዩ ይችላሉ ወይም ደግሞ ሳይስማሙ እዚያው እንደተከራከሩ በቃ ሳይስማሙ ሊለያዩ ይችላሉ። ግን ብዙ ጊዜ እንግዲህ የሚከራከሩት ምንድነው? በጣም ሁለቱም ስለሚፈላለጉ ስለሆነ ብሎ ብሎ መጨረሻው ግን እንደው ዘጠና ፐርሰንቱ ይሳካል ማለት ይገበያያሉ የሚል እምነት ነው። ሁላችን ላይ ቢሆን ያለ ማለት ነው። ይሄ የተለመደ ስለሆነ በቃ ይታወቃል እንደው ዝም ብሎ ጠበቅ አድርጎ ከተከራከረው እንደሚገዛው ይታወቃል። እና ሻጭም ቢሆን በዚያ ልክ ይረዳና በቃ ለመጨመር ለመቀነስ ያለው እንትን በዚህ ልክ ይሆናል ማለት ነው።

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው በምን ርዕሰ ጉዳይ ላይ ማብራሪያ እየሰጠው እንደሆነ ለእያንዳንዱ አድማጭ ግልጽ ይሆንለት ዘንዳ በመጀመሪያ ቃለ መጠይቁን በድምጽ አሰምቶ ማንበብ ግድ ይላል። ማለት ነውና ወደ ቃለ መጠየቁ የሽያጭ ግቦች አሉህ ይላል? መልሱ በከፊል ይሆናል ማለት ነው። ምክንያቱም እኔ እንግዲህ የሽያጭ ወይ ሲባል ምንድነው? ከነጋዴ ጋር የተያዘ የስራ መስክ ነው። ይሄ ያ ማለት ምንድነው? እንግዲህ አንድ ነጋዴ። የተለያዩ ምርቶችን እንግዲህ ከአምራች ድርጅት ማለት ነው ይቀበላል። እንግዲህ ሲቀበል የሚቀበለው የራሱን የቻለ መጠን አለ እንግዲህ በቁጥር በኪሎ ግራም ሊሆን ይችላል ብቻ እንግዲህ ራሱን የቻለ የራሱ እቅድ አለው ማለት ነው። በዚያ እቅድ መሰረት በቀን በሳምንት በወር ወይም በአመት እያለ የራሱ እቅድ አለው በዚያ መጠን። መጀመሪያ እንግዲህ ምርቱን ይቀበላል ማለት ነው። ከዚያ በኋላ እንግዲህ ያን ምርት ከተቀበለ በኋላ ደግሞ ቢያንስ ይኸነን ምርት በዚህን ያህል ጊዜ የገበያ ቀን ለመጨረስ በቀን ይህን ያህል መሸጥ አለብኝ ብሎ የራሱ የሆነ ግብ ይኖረዋል ማለት እቅድ ይኖረዋል። ስለዚህ ይህንን እቅድ ማለት ነው ይህንን እቅድ ተግባራዊ ለማድረግ እሱ አንድም ከአካባቢው የዋጋ አንፃር ቀነስ ያደርግና ግቡን ግዴታ ግቡን ለመምታት። እንግዲህ ሊሸጥ ከፈለገ ማለት ነው። ለመሸጥ ይሞክራል ማለት ነው። በዚህ ሰዓት ምናልባት እንግዲህ ምርቱ እጅግ በጣም በብዛት እሚገባ ከሆነ ዋጋው ይቀንስበታል ስለዚህ ይረክሳል ማለት ነው። ስለዚህ ያንን ምርት ደግሞ እሱና የተወሰኑ ሰዎች ብቻ የሚያገኙትና በእነሱ የሱቅ መደብር ብቻ የሚገኝ ከሆነ ደግሞ እንግዲህ ሁሉም ያንን እቃ የሚፈልግ ሰው ሁሉ ወደ እነሱ ነው የሚጎርፍ ማለት ነው ወደ እነሱ ነው እየሄደ የሚገዛ ማለት ነው። ስለዚህ እንደዛ ከሆነ ደግሞ ምንድነው? በቀጥታ ይሄ ሰውዬ አትራፊ ይሆናል ማለት ነው። ወይም ደግሞ ምንድነው? በዚህን ያህል እሸጣለሁ ብሎ ባቀደው እቅድ ልክ ግቡን ሊመታ ይችላል ማለት። ባቀደው እቅድ ልክና ከዚያ በላይ ከሸጠ ግቡን መታ ይባላል ማለት ግቦች ግቦቹ ተሳኩለት ይባላል ማለት ነው። ከዚህ በተቃራኒ ግን ምንድነው? ይሄ ሰውዬ ቅድም ብዬዋለሁኝ። ምርቱ በብዛት ሌሎችም እያመጡ እሚሸጡበት እሚያቀርቡ ከሆነ እንግዲህ ለሽያጭ እሚገዛው አካል አነስተኛ ይሆናል። እንደዚሁም አቅራቢው ሀይል ይበዛል ማለት ነው። እንግዲህ እንኳንስ እሱ ባቀደው ይቅርና እሱ ካቀደው በታች ራሱ ሊሸጥ አይችልም የዛኔ ምን ሊሆን ይችላል ማለት ነው። ግቡ ግቦቹን ሳይመታ ወይም ደግሞ የሽያጭ ግቡን ሳያሳካ ይከስራል ማለት ነው። እና እንግዲህ የሽያጭ ግቦች አሉ ለሚለው በዚህ ልክ ነው ሀሳቡ ሲብራራ ወይም ደግሞ ትንታኔ ሲሰጥ ማለት ነው። እና ምናልባት እንግዲህ እኔ ደግሞ አንድም የመንግስት ሰራተኛ ከመሆኔ አንፃር የምሸጠው ነገር የለኝም። ነገር ግን የምገዛው ነገር ነው እንጂ ብዙ ጊዜ የምሸጠው ነገር የለኝም። እምገዛው ነገር እንጂ ያ ማለት ለምሳሌ ለቤቴ ለምግብ ፍጆታ የሚውልም ይሁን እንደዚሁም ለቤት ቁሳቁሳት የሚያስፈልጉ የትኛውንም አይነት እንግዲህ የቤት ውስጥ መገልገያ እቃዎችን ነው። የምገዛ እንጂ እኔ ግን የምሸጠው ነገር ያን ያህል የለም። ምናልባት ግን እሰፈር ላይ የሰፈር ሱቅ አለች ያቺ ደግሞ ይሄን ያህል እንግዲህ የሽያጭ ግብ መታሁኝ ወይም አልመታሁም ብሎ ለመናገር ያን ያህል ቦታ ያለው ገበያ ስላልሆነ በዚህ ልክ እኔም ለዚያች ሱቅ ብዬ ምንም ትንታኔ አልሰጥም ማለት ነው። ምክንያቱም በቀን ቢሸጥ ራሱ ሃምሳ ብር እንደው ግፋቢል መቶ ብር ትርፍ ቢገኝ ነው ያ ደግሞ ያን ያህል እንግዲህ የሽያጭ ግብ አይባልም ማለት ነው። ተጣርቶ ራሱ መቶ ብር እሚደርስ በቀን መቶ ብር እሚገኝበት ያን ያህል ነው። ስለዚህ ይሄ እንደ ግብ ስለማይቆጠር ስለማይቆጠር ነገር ግን ቁጭ ብሎ ከመዋል ደግሞ የተሻለ ስለሆነ ያው በከፊል ቢሆን ብዬ ያልኩትኝ ከዚህ አንፃር ይሆናል ማለት ነው። እና የሽያጭ ግቦች በከፊል አሉ ማለትም ለምሳሌ አሁን እኔ የሶስት መቶ ብር ካርድ እንደዚሁ ደግሞ የአምስት መቶ ብር ምስር የስምንት መቶ ብር እያደረኩኝ የተለያዩ አይነት እንግዲህ የሱቅ የሰፈር ሱቅ እቃዎችን እገዛና አምጥቼ አስቀምጣለሁ ከዚያ በኋላ እነዚያን ደግሞ እንደአስፈላጊነቱ የሰፈር ሰው እየገዛ ይጠቀማል ማለት ነው። ግን የሽያጭ ግቡ ያው ባለበት ደረጃም እንኳን ቢሆን ይኸው ግብ ይኖረዋል ዝሮ ዝሮ ግን ያን ያህል ደግሞ ውጤታማ እሚያደርግ ስራ ስላልሆነ በዚህ ልክ ያው መረዳት ይቻላል ማለት ነው። እና የሽያጭ ግብ ልለው አልችልም ማለት ነው። ምክንያቱም ካፒታሉ ራሱ በጣም ዝቅተኛ ስለሆነ ማለት ነው። እንግዲህ የሽያጭ ግብ ስንል ምናልባትም ከትንሹ ካፒታል ይዞ እስከ ከፍተኛ ካፒታል ድረስ ከሆነ የሽያጭ ግቦች አሉኝ ብዬ መናገር እችላለሁ ማለት ነው። በከፊልም ቢሆን ያልኩትኝ ገና ከመጀመሪያ ማብራሪያ ከመስጠቴ በፊት በከፊል የሽያጭ ህጎች አሉኝ ያልኩኝ ለዚያ ነው። ምክንያቱም ትንሽ

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው ወደ ማብራሪያው ከመሄዴ በፊት የምሰጠው ማብራሪያ ወይም ደግሞ ትንታኔ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ አድማጭ ግልጽ እንዲሆንለት ማለት ነው። በመጀመሪያ ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ቃለ መጠይቁ ምን ይላል ታሪክ መንገር ትወዳለህ ይላል? ዋው ደስ ይላል። ደስ የሚል ጥያቄ ነው። አዎ ነው መልሱ አዎ ነው። ምክንያቱም እንግዲህ ለምሳሌ የታሪክን መንገድ እንድትነግር መንገር እንድትወደው ያደረገህ ምንድነው ተብሎ ሊጠየቅ ይችላል። ወይም ደግሞ ታሪክ ማለት በራሱ ምን ማለት ነው? የሚሉ እንግዲህ የተለያዩ ጥያቄዎችን እያነሳሁኝ በዚህ ርዕሰ ጉዳይ ላይ የተወሰነ ማብራሪያ እሰጣለሁ ማለት ነው። ወደ ማብራሪያው እንግዲህ ታሪክ ስንል ምንድን ማለታችን ነው? ከዚህ በፊት የተፈጸሙ ወይም ደግሞ የተከናወኑ ድርጊቶች ናቸው። እነዚህ ምንድን ናቸው? እንደ ታሪክነታቸው አንድም በጽሁፍ መልክ ሀሳቡ ወይም ደግሞ ድርጊቱ በጽሁፍ መልክ ተጽፎ ተሰንዶ ተቀምጦ እናገኘዋለን። ሁለትም ምናልባትም በአውዲዮ ሪከርድ ተደርጎ በአውዲዮ መልክ ተቀምጦ እናገኘዋለን። እንደዚሁም በሌላ መልክ ደግሞ በስዕላዊ መግለጫ ተስዕሎ ስለዚያ በወቅቱ ስለነበረው ድርጊት ወይም ደግሞ በዚያ ወቅት ላይ ስለተፈጸመው ድርጊት የትኛውም አይነት ድርጊት ይሁን። በዚህ በተለያየ መልኩ እንግዲህ ታሪክ። ታሪኩ ተሰንዶ ተጠርዞ በስርዓት እንግዲህ በዚህ መልክ ተቀምጦ ልናገኘው እንችላለን ታሪክን ማለት ነው። ወይም ደግሞ እንግዲህ ከአባቶቻችን ከአፍ በአፍ እየተላለፈ ከትውልድ ወደ ትውልድ እየተላለፈ እንዲሁም በቃል የሚነገሩ አይነት ታሪኮችም አሉ። ዞሮ ታሪክ የተፈጸመ በዋናነት እንግዲህ እንደ አጠቃላይ የሚያስማማን ሀሳብ ምንድነው? ከዚህ በፊት የተፈጸሙ የትኛውም አይነት ድርጊቶች የትኛውም አይነት እንቅስቃሴ እንግዲህ ዛሬ ላለው ትውልድ ከትውልድ ወደ ትውልድ በቃል እየተላለፈ መጥቶ ሊሆን ይችላል። ወይም ደግሞ በጽሁፍ ተሰንዶ በታሪክ መልኩ ተቀምጦ ልናገኘው እንችላለን። ወይም ደግሞ በስዕላዊ መግለጫ ስዕሉ እየተሳለ ስለነበረው ሁኔታ የሚያሳይ ስዕላዊ መግለጫ ልናገኝ እንችላለን። ወይም ደግሞ እንግዲህ በዚያ ጊዜ የነበሩ እጅግ በጣም ሲበዛ የእድሜ ባለጸጋ የሆኑ ሰዎችንም አግኝተን ከእነሱ ታሪክ ልናገኝ እንችላለን። ታሪክን በዚህ መልኩ ከተረዳን በኋላ ከዚያ በኋላ ምንድነው? እንግዲህ ይሄ ታሪክ እንግዲህ የሆነ ሰዓት ላይ ብቻ ተሰርቶ ተፈጽሞ እንዳይቀር እንግዲህ ታሪክን አሁንም ለቀጣይ ትውልድ እንነግራለን ማለት ነው። እንግዲህ ይሄ ታሪክ ምናልባትም መጥፎ ገጽታ ሊኖረው ይችላል እንደዚሁም ደግሞ አወንታዊ ገጽታም ሊኖረው ይችላል። እንግዲህ ታሪክ ስንግ ብዙ ጊዜ መልካም ነገሩን ብቻ ማየት ተገቢ አይደለም። ታሪክ በራሱ መልካም በጎ ገጽታ አለው መጥፎ ገጽታም አለው ምንድነው? እኛ ዛሬ ያለን ሰዎች ግን መጥፎውን ገጽታም ተምረን ይሄ አሁን ዛሬ ያለው ትውልድ በዚያ መጥፎ ገጽታ እንዳይሄድ ለማስተማሪያ ይሆን ዘንድ ነው። ታሪክ የሚነገረው ዋናው ታሪክን እንግዲህ ለትውልድ የምናስተላልፈው ዋናው አላማው ወይም ደግሞ ዋናው ጥቅሙ ምንድነው ቢባል? መጥፎውን ታሪክ እንደ መጥፎነቱ የሰው ልጅ እንግዲህ መጥፎ ብሎ ይይዝና ያንን ታሪክ መልሶ እንዳይደግም ካለፉት ሰዎች መማር እንዲችል ነው። ሁለተኛው ደግሞ መልካም የሆኑትን ታሪኮች ደግሞ መማር የነዚያን መልካም ገጽታ ያላቸውን ታሪኮች ተምሮ ነገም ደግሞ ከዚህ በበለጠ መልካም ታሪኮችን እንዲሰራ ስለሚያነቃቃ ነው። ታሪክ በራሱ ማለት ነው። ስለዚህ ታሪክን ከትውልድ ወደ ትውልድ በጎ ገጽታውንም እንደዚሁም ደግሞ መጥፎ ገጽታ ፈጥረው የሄዱ ታሪኮችንም ለልጆቻችን እና ከትውልድ ወደ ትውልድ እንዲተላለፉ የምናደርግበት ዋናው አላማው። እንግዲህ ቀጣዩ ትውልድ በዋናነት ይህን መጥፎ የሆነውን ታሪክ በመጥፎነት መድበው ያንን ታሪክ መልሶ ላለመድገም ራሳቸው እንዲያውቁ እንዲማሩበት ነው። መልካም የሆነውን ደግሞ አሁንም ቢሆን የበለጠ በማጠናከርና የበለጠ በጥልቅ በመግባት ያ ደግሞ መልሶ እንዲዳብር ይህ አይነት ታሪክ መልሶ እንዲፈጸም ትውልዱ ያው በቃ ይሄ መሰረት እንዲሆነው ለማድረግ ለማስቻል ስለሆነ። ታሪክ በዚህ ልክ እንግዲህ ትውልዱን የተሻለ ትውልድ ያደርጋል ተብሎ ስለሚታመን። ታሪክ የተለያዩ ታሪኮችን ለልጆቻችን ለተማሪዎቻችን እያስተማርነ እየነገርን እናሳድጋቸዋለን ማለት ነው። ስለዚህ ዋናው አላማው ይሄ ነው። ታሪክን መንገር ያስፈለገውም ለዚህ ነው የተለያዩ ታሪኮች አሉ ሰዓት ስላለቀብኝ አመሰግናለሁ

እሺ አመሰግናለሁ አሁንም እንደተለመደው እንግዲህ የምሰጠው ወይም ደግሞ የማብራራው በምን ርዕሰ ጉዳይ ላይ ተመስርቶ እንደሆነ ለእያንዳንዱ ይህን ድምጽ ለሚሰማ ሰው ግልጽ ይሆንለት ዘንድ። በመጀመሪያ እንግዲህ ቃለ መጠይቁን በድምጽ አሰምቶ ማንበብ ተገቢ ነውና። ቃለመጠይቁን ላንብብ ውሳኔ መስጠት ትችላለህ? ይላል መልሱ አዎ ነው። እንግዲህ ውሳኔ ማለት ምንድን ነው ብለን ስናይ? የሆነ ርዕሰ ጉዳይ ይኖራል የሆነ ኬዝ ይመጣል። ያ ርዕሰ ጉዳይ ይመጣና በተለይ ሀላፊነት ላለው ሰው ማለት ነው። ለምሳሌ እኔ አሁን የትምህርት ክፍል ሀላፊ ከመሆኔ አንፃር እዚህ። የተለያዩ ርዕሰ ጉዳዮች ወይም ደግሞ የተለያዩ አይነት ጉዳዮች ወደ ቢሮ ይመጣሉ ማለት ነው። ያ ማለት ምንድን ነው? ውሳኔ የሚያስፈልጋቸው አይነቶች ማለት ነው ስለዚህ። በተለያየ ጉዳይ ነው እንግዲህ የሚመጡት ጉዳዮቹ እጅግ በጣም ሲበዛ ብዙ አይነት ናቸው። ለምሳሌ የተማሪ አይነት ኬዝ ሊሆን ይችላል የመምህራን ኬዝ ሊሆን ይችላል ወይም ደግሞ እንግዲህ የአስተዳደር ኬዝም ሊሆን ይችላል ዞሮ ዞሮ ግን የተለያየ አይነት ኬዝ ይመጣል። ስለዚህ ይሄንን ኬዝ ቁጭ ብዬ ምንድን ነው ኬዙን ይዞት የመጣው አካል በደንብ እንዲገልጽልኝ እንዲያብራራልኝ እጠይቀዋለሁ። ለምን ለምን ተፈጸመ እንዴት ተፈጸመ ማን ፈጸመው? በማን ተፈጸመ የሚሉ አይነት ጥያቄዎችን እንግዲህ እኔ እራሴ ጥያቄውን እያነሳሁ እጠይቃለሁ። ትንታኔ እሰጣለሁ በእያንዳንዱ ላይ ማለት ነው። ከዚያ በኋላ በደንብ ጉዳዩ እንግዲህ የተፈጸመበትን ሁኔታ የተፈጸመበትን ጊዜ የፈጸመውን አካል በደንምብ በመለየት ከዚያ በኋላ ምንድን ነው ማለት ነው። ተገቢና አስተማሪ የሚባለውን ውሳኔ። እንድወስን ወይም ደግሞ እንዳስቀምጥ ያው እገደዳለሁ ማለት ነው። ምክንያቱም ሀላፊነት ሲያዝ። ይኸው ኬዞች እንደሚመጡ ይታወቃሉ እነዚህን አይነት ኬዞች ደግሞ። በተሸከምኩት ወይም ደግሞ በተሰጠኝ ሀላፊነት መሰረት ውሳኔ እየሰጠሁ ጉዳዮችን ማስፈጸም መቻል ያው ግድ ስለሆነ ማለት ነው። ለምሳሌ እንግዲህ ምን አይነት ኬዝ ሊመጣ ይችላል ለምሳሌ ከጥቅማ ጥቅም ጋር በተያያዘ። ሊመጣ ይችላል ለምሳሌ አሁን አንድ ላብራቶሪ ላይ የላብራቶሪ ባለሙያው እንግዲህ እዚያ የግዴታ ያንን የላብራቶሪ ማሽኖችን የተለያዩ ማሽኖች አሉ እነሱን ማንም ኦፕሬት አያደርጋቸውም እሱ ራሱ ነው ኦፕሬት የሚያደርጋቸው ስለዚህ የተለያዩ ስራዎች ከውጭ ሊመጡ ይችላሉ እንግዲህ በዚያ ላብራቶሪ ተሞክረው ሙከራውን ማለፍ አለማለፋቸውን ለማረጋገጥ ማለት ነው። ስለዚህ ይሄ ሙከራ ሲደረግ ምንድን ነው? ያ ይሄንን ሙከራ የሚያስደርገው አካል ማለት ነው። ክፍያ ይፈጽማል ስለዚህ ያንን ክፍያ ሲፈጽም ደግሞ ያ ክፍያ ለማን በቀጥታ ተጠቃሚ እንዲሆን ይደረጋል ማለት ነው። ያንን ስራ ለሰራው የላብ ቴክኒሻን ወይም ደግሞ የላብራቶሪ ባለሙያው። ይኸው በቃ ብዙውን ፐርሰንት እሱ የሚሸፍን ይሆናል ማለት ነው። ነገር ግን አሁን ለምሳሌ ይሄ እንደ አንድ ምሳሌ ነው ያመጣሁት። ሌሎቹ የማይመለከታቸው አካላት ስልጣናቸውን መከታ በማድረግ የዚህን በዚህ በላብራቶሪው ሙከራ ምክንያት የተገኘውን የገቢ ምንጭ። ሌሎች ትላልቅ ባለስልጣናት እንግዲህ ተቋሙን ምናቀሳቅሰው እኛ ነን እና። ይሄ ገቢ የገቢ ምንጭ ለእኛ ይገባል በሚል እንግዲህ የራሳቸው ምንም ሎጂካል ያልሆነ ምክንያት በማቅረብ። ይሄንን ጥቅም ሊጋሩት ይፈልጋሉ በዚህ ሰዓት አሁን እንግዲህ እንደመጀመሪያ ተጠሪነት እኔ ጋር ይመጣና ይሄን ያህል ስራ ሰርቼ ይህን ያህል ብቻ ተከፈለኝ ብሎ ቅሬታውን ሊያቀርብ ይችላል። ስለዚህ በሰራበት ልክ ደግሞ ማንም ሰው ቢሆን በሰራበት ልክ ማግኘት ስላለበት እኔ ምንድን ነው? ከላይም ከታችም ጉዳዩን በጥልቀት አይና። ለሰራ ሁሉ ይከፈለው ዘንድ ግድ ስለሆነ ማለት ነው። ያንን ስራ የሰራው እና ለዚያ ስራ ሙሉ ሀላፊነት የተሰጠው አካል ብቻ ትልቁን ፐርሰንት መጠቀም እንዳለበት እኔ የራሴን ውሳኔ አስቀምጥና እፈርማለሁ ማለት ነው። ከዚያ በኋላ በዚህ ሀሳብ ተገዢ ያልሆነ ሰው እንግዲህ የሚመጣበትን ቅጣት ለመቀበል ይኸውም ዝግጁ መሆን አለበት ማለት ነው። ይሄ ካልሆነ ግን። አንድም ስልጣኑን ያለአግባብ እየተጠቀመ ነው ሰው ማለት ነው። ወይም ደግሞ ሆን ብሎ ስራውን ለማደናቀፍ ጥረት የሚያደርግ አካል ነው ብለን ተብሎ ግምት ስለሚሰጥበት። የተለያዩ ማስጠንቀቂያዎችን ይሰጥና ወይም ደግሞ ያላሰለሰ ክትትል ከተደረገበት በኋላ። እንግዲህ ስራውን እንዲለቅ። የስራ ማገጃ ደብዳቤ ራሱ ሊጻፍበት ይችላል ማለት ነው። እና ውሳኔ በየት ብቻ ምንድነው ውሳኔ መስጠት ሲባል የተለያዩ አይነት ኬዞች ሊመጡ ይችላሉ። እነዚህን ሁሉ ኬዞች በጥልቀት መርምሮ ካወቁ በኋላ የራስን ውሳኔ

እሺ አመሰግናለሁ። አሁንም ቢሆን እንግዲህ እንደተለመደው በመጀመሪያ ደረጃ የምሰጠው ማብራሪያ ወይም ደግሞ እያቀረብኩት ያለሁት ትንታኔ በምን ርዕሰ ጉዳይ ላይ እያተኮረ እንደሆነ እያንዳንዱ አድማጭ ማለት ነው በትክክል መልእክቱን ለመረዳት በመጀመሪያ ቃለ መጠይቁን በድምጽ አሰምቶ ማንበብ ግድ ስለሚል ቃለመጠይቁን አነባል ነው ማለት ነው። የቤት እንስሳ አለህ? ይላል መልሱ እንዴ በሚገባ ነዋ ነው መልሱ ምክንያቱም አለኝ ማለት ነው። ያ ማለት ምንድነው እንግዲህ የቤት እንስሳ በተለይ በታዳጊ ሀገሮች ማለት ነው የተለያዩ የቤት እንስሳዎችን እንደ አቅማችን ያው ምናልባት እንግዲህ በጥራት ደረጃ ያን ያክል ዘመናዊ ላይሆኑ ይችላሉ እንጂ ሁሉም ሰው ቢሆን ማለት ነው የቤት እንስሳ የሌለው የለም እንግዲህ የቤት እንስሳ ሲባል ከውሻ ጀምሮ ነው እንግዲህ ውሻ ድመት ሁሉ ያካትታል ማለት ነው። ውሻ፣ ድመት፣ ዶሮ በግ፣ ፍየል፣ ላም እያለ እንግዲህ የተለያዩ እቤት ውስጥ አሁን የቤት እንስሳ ሲባል ምን ማለት ነው ከሰው ጋር ተላምደው ያሉ እንግዲህ ለሰው ደግሞ በአንድም በሌላም በተለያየ አይነት መንገድ ለሰው ልጅ አገልግሎት የሚሰጡ ማለት ነው። ለምሳሌ አሁን ፈረስ አንዱ የቤት እንስሳ ነው፣ ስለዚህ ፈረስ ደግሞ ስጋው አይበላም ነገር ግን ለሰው ልጅ የሚጠቅመው ምንድነው ማለት ነው ለትራንስፖርት አገልግሎት ነው ማለት ነው። ስለዚህ ፈረስ አንዱ የቤት እንስሳ ነው ይሄ ፈረስ የቤት እንስሳ ደግሞ ምን አይነት አገልግሎት ይሰጣል ቢባል ለትራንስፖርት ይሆናል ማለት ነው ለምሳሌ ላም አንዷ የቤት እንስሳ ናት ስለዚህ ለሰው ልጅ እጅግ በጣም ዘርፈ ብዙ አገልግሎት ይሰጣል ትሰጣለች ማለት ነው ለምሳሌ ጥጃ ስትወልድ አንድም ጥጃዋን ስታሳድግ ጥጃውን ሸጦ የአንድ የገቢ ምንጭ ማድረግ ይቻላል፣ ሁለትም ደግሞ ጥጃ ስትወልድልን ወተት እንግዲህ ወተት ታመነጫለች በጡቷ አማካኝነት ወተት እንግዲህ እያለብን ያን ወተት እንደአስፈላጊነቱ ወተቱን ገበያ በመሸጥም ሊሆን ይችላል፣ ወይም ደግሞ ወተቱን ወተቱን ቀጥታ በመጠቀም ሊሆን ይችላል በምግብ መልኩ ማለት ነው ወይም ደግሞ የወተት ተዋጾዎች የተለያዩ የወተት ተዋጾዎች አሉ እንደው በጣም እጅግ በጣም ጣፋጭ የሆኑ ለምሳሌ እንደ አይብ፣ አጓት፣ ቅቤ፣ እና ሌሎችም የወተት ተዋጽኦ የሚባሉት አሉ እነሱን ራሱ ከየት ነው ልናገኘው የምንችል የቤት እንስሳ ከሆነችዋ ላም ይቺ ላም ስትወልድ ማለት ነው፤ ስለዚህ አንድም ጥጃ ወልዳ ጥጃው ለእኛ ደግሞ በተለያየ አገልግሎት ይሰጠናል፣ ሁለቱም ደግሞ ጥጃ ስትወልድ ወተቷን በመጠቀም በምግብነትም ይሁን ወይም ደግሞ በመሸጥም ሊሆን ይችላል እንደው በተለይ አሁን ላይ አንድ ብርጭቆ ወተት ራሱ ሰላሳ ብር ሆኗል ስለዚህ ይሄ ራሱ ቀላል ጥቅም አይደለም ከአንድ ብርጭቆ ወተት ሰላሳ ብር ማግኘት ማለት ነው። ሌላኛው ደግሞ እንግዲህ የላም ጥቅም ማለት ነው የላም ጽዳጇ ማለት ነው ወይም እበቷ በስርዓት ደርቆ የሙቀት ጉልበት ይሆናል ማለት እሳት ስለሚያመነጭ ይሄ ደግሞ የሙቀት ጉልበት እንጀራ ለመጋገር ሊሆን ይችላል፣ ወጥ ለማብሰል ሊሆን ይችላል፣ የትኛውንም አይነት የሙቀት ጉልበት ለማግኘት እበቷ ራሱ ወይም ጽዳጇ ማለት ነው በዚህ ልክ አገልግሎት ይሰጣል። ከዚህም ደግሞ አልፎ ተርፎ ጽዳጇ ማለት ነው የአፈር ለምነትን የሚጨምር ስለሆነ ለአፈር ለምነት ልንጠቀመው እንችላለን። እንግዲህ እጅግ በጣም ሲበዛ ዘርፈ ብዙ ጠቀሜታ ነው ያላት ለምሳሌ ላሟ ማለት ነው ጥጃ ወልዶ ከመስጠት እንደዚሁም ወተት ከመስጠት አልፎ እሷም ራሱ ስታረጅ ማለት ነው ወይም እንደአስፈላጊነቱ አርደን ስጋዋ ለመግብነት ሊሆን ይችላል፣ ቆዳዋ ደግሞ እንደዚሁ በተለያየ ፋፍሪካ ያልፍና የተለያዩ የቆዳ ውጤቶች የሆኑትን አልባሳት ለመስራት ወይም ደግሞ የተለያዩ የቆዳ ልብሶችን ለመሆን ያው በቃ በዚህ አገልግሎትም ራሱ ትልቅ አስተዋጽኦ ታደርጋለች ማለት ነው። ስለዚህ እኔ አሁን ለምሳሌ እንዲሁ ላምን አነሳሁኝ እንጂ ሌሎቹም ቢሆኑ እጅግ በጣም ሲበዛ ዘርፈ ብዙ ጠቀሜታ ያላቸው የተለያዩ የቤት እንስሳ አሉኝና ለምሳሌ ዶሮ አለችኝ እኔ ይቺ ዶሮ ደግሞ እንግዲህ ምንድነው ቢያንስ በቀን አንድ እንቁላል ትጥላለች። አንድ እንቁላል ነው ዶሮ በቀን አንድ ነው የምትጥልና ያችን እንቁላል ማለት ነው አሁን አንድ እንቁላል ሃያ ብር ሆኗል በገቢ በብር ደረጃ እንኳን ስለዚህ በቀን ከአንዷ ደሮ ሃያ ብር አገኛለሁ ማለት ነው በሌላ አነጋገር። ስለዚህ በሌላ መልኩ ደግሞ ይህንን እንቁላል እንግዲህ እንደአስፈላጊነቱ ምግብ እያደረግን በምግብ መልኩ እንወስደዋለን ከወጥ ጋር እየተሰራ እየተቀቀለ ማለት ነው። ስለዚህ እንቁላል ደግሞ እጅግ በጣም ሲበዛ ገንቢ ከመሆኑ አንፃር በቃ ለሰውነት ምቹ የሆነ አንድ የምግብ ምንጭ ናት ዶሮ ማለት ነው። ዶሮ እንግዲህ እንቁላል በመጣል ብቻ ሳይሆን ለሰው ልጅ የምትጠ የምትጠቅመው ኩሷም የሙቀት ጉልበት ለእሳት ያመነጫል መሪ አፈርን ያዳብላል እንደዚሁም ደግሞ ዶሮ ማለት ነው ስጋዋ ደግሞ እጅግ በጣም ሲበዛ ጣፋጭ የሆነ የዶሮ ወጥ ባህላዊ የዶሮ ወጥ ምግብ ለማዘጋጀትም በዚህ ልክ ታገለግላለች ማለት ነው እና የቤት እንስሳ አለህ ለሚለው አዎ አለኝ ነው የተለያዩ የቤት እንስሳ አሉኝ የሚል መልስ ነው ያለኝ አመሰግናለሁ።

እሺ አመሰግናለሁ አሁንም ቢሆን እንግዲህ የመልስ ትንታኔ ከመስጠቴ በፊት የማብራራው ትንታኔ ወይም ደግሞ የምሰጠው ማብራሪያ በምን ርዕሰ ጉዳይ ላይ እያተኮረ እንደሆነ ለእያንዳንዱ አድማጭ ግልጽ ይሆንለት ዘንዳ ቃለ መጠይቁን በድምጽ አሰምቶ ማንበብ ግድ ይላልና ቃለ መጠይቁን ላንብ ጥሚ ታቆያለህ ይላል መልሱ አላቆይም ነው። ምክንያቱም እንግዲህ ጥም ሲባል እዚህ አገጫችን ላይ የሚበቅል ፀጉር ነው ይሄ ፀጉር ደግሞ እንግዲህ በተለይ ወጣት ለሆነ ሰው ያን ያህል እንግዲህ ነጻነት የለውም ያ ማለት ምንድነው? ምናልባት እንደየሰዎቹ ሊለያይ ይችላል። የግለሰብ ፍላጎት ነው። ዞሮ ዞሮ ግን እኔ ጥሜን በአጭር በአጭሩ በየሁለት ሳምንቱ እስተካከለዋለሁ ልክ ፀጉሬን ስስተካከል ማለት ፀጉሬን ስቆረጥ ማለት ነው። ይሄንን ጥሜንም አብሬ በአጭር በአጭሩ የምስተካከል ይሆናል ማለት ነው። ብዙ ጊዜ ግን እንግዲህ እድሜያቸው እየገፋ የሄዱ ሰዎች ጢማቸውን አይቆረጡትም ወይም አይስተካከሉትም ያ ማለት ምንድነው? ጢማቸው እንዲያድግላቸው እንዲረዝምላቸው ይፈቅዱለታል ወይም ደግሞ ይፈቅዳሉ ወይም ጢማቸው እንዲያድግ ይፈልጋሉ ማለት ነው። እነዚህ ሰዎች ብዙ ጊዜ እድሜያቸው በጣም ገፋ ያልሆናቸው ስለዚህ ጢማቸው ደግሞ ጥቁር ከመሆን አልፎ ነጭ የሆነ ነጭ ከለር ያመጣ አይነት ነገር ነው። እና ጺም እንግዲህ ምንድነው አገጫችን ላይ የሚበቅል ፀጉር ነው። የፀጉር ደግሞ እንደየትኛውም የሰውነት ክፍላችን እክብካቤ የሚጠይቅ ነው። ማለትም ንጽህና ይፈልጋል እንደዚሁም ደግሞ ቅባት ይፈልጋል ማለት ነው። እኔ ግን ይሄን አይነት እክብካቤ ያን ያህል ባላደርግለትም እንኳን ምንድነው? በአጭር በአጭሩ ግን እየተቆረጥኩኝ ጺሜን በቀላሉ ይው እቆጣጠራለሁ ማለት ነው። እና ጺም ቂም ማለት ነው የማቆይበት ምንም አይነት መንገድ የለም። እንግዲህ ምናልባት ከዛሬ አስር አስር አስራ አምስት አመት በኋላ ግን ወደ ሽምግልናው የእድሜ ክፍል ውስጥ ስለምገባ የዛኔ ጢሜን የማቆይ ወይም ደግሞ የማሳድግ ወይም ደግሞ ዝምዬ እንዲሁ ማስረዝም ይሆናል ብዬ የራሴን ግምት እሰጣለሁኝ። አሁን ለጊዜው ግን ጥም አላቆይም አላሳድግም የሚል ጠቅለል ያለ መልስ ነው። ያለኝ ለማንኛውም ስለ ጥያቄው አመሰግናለሁ። ሰላም ሁኑልኝ ቸር ይግጠመን።

እሺ አመሰግናለሁ አሁንም ቢሆን እንግዲህ የምሰጠው ማብራሪያ ወይም የመልስ ትንታኔ በምን ርዕሰ ጉዳይ ላይ እንደሆነ ለእያንዳንዱ አድማጭ ግልጽ ይሆንለት ዘንዳ በመጀመሪያ ቃለመጠይቁን በድምጽ አሰምቶ ማንበብ የውግዴ ይላልና ቃለመጠይቁን አነባለሁ። መብራት ሲቆረጥ ምን ታደርጋለህ? ይላል። መብራት ሲቆረጥ እንግዲህ በዋናነት የማደርገው መብራቱን መቀጠል ነው ሌላ የምሰራው ስራ የለም። ነገር ግን መብራት ከመቀጠሌ በፊት የምወስዳቸው ቅድመ ጥንቃቄዎች አሉ። ያ ማለት ምን ማለት ነው? ለምሳሌ እንግዲህ መብራቱ ለምሳሌ የመብራት ሽቦው ማለት ነው የሆነ ቦታ ላይ ሊበጠስ ይችላል። ቤት ውስጥ እንግዲህ ኢንስቶል የተደረገው መብራት ሽው ማለት ነው። ስለዚህ ያ ሽጎ ምናልባትም አንደኛ የተገናኘበት ወይም ደግሞ የተቋጠረው ተፈቶ ሊሆን ይችላል። ወይም ደግሞ ምናልባትም እንግዲህ የእንጨት ወድቆበት ሊበጠስ ይችላል። በብቻ በተለያየ አይነት መንገድ የመብራት ሽቦ ሊቆረጥ ወይም ደግሞ ሊበጠስ ይችላል ማለት ነው። በዚህ ሰዓት ምንድነው እንግዲህ ከመብራቱ ማግኘት የነበረብንን ጉልበት የብርሃን ጉልበትም ይሁን ወይም የሙቀት ጉልበት አናገኝም ማለት ነው። ምክንያቱም ሽቦው ስለተበጠሰ የመብራት መስመሩ ስለተበጠሰ ወይም ስለተቆረጠ ማለት ነው። ስለዚህ እንግዲህ ምናልባት እንግዲህ ከዚያ ከመብራት መስመር ማለት ነው ከመብራት የምናገኘው ጉልበት። አንድም የሙቀት ጉልበት ምግብ ለማብሰል ሊሆን ይችላል ሁለቱም ደግሞ ጨለማን ለማስወገድ የብርሃን ጉልበት የአምፖል ጉልበት ሊሆን ይችላል። ወይም ደግሞ እንግዲህ እንደ አስፈላጊነቱ ምግብ ሳይበላሽ እንዲቆይ ለማድረግ የምንጠቀምበትን ፍሪጅ። የፍሪጅ ጉልበት የቅዝቃዜ ጉልበት ሊሆን ይችላል። ዙሮ እንግዲህ በዚህ መስመሩ ማለትም ሽቦ በመበጠሱ ምክንያት የመብራት ጉልበትን ማግኘት አልቻልንም ማለት ነው። ስለዚህ ምንድነው እንግዲህ ያንን ጉልበት መልሰን እንድናገኝ መልሼ እንዳገኝ የማደርገው ቅድመ ዝግጅት ምንድነው? በቀጥታ ምንድነው የማደርገው ቆጣሪውን ኦፍ አደርጋለሁ ቆጣሪውን እመልሳለሁ ማለት ነው። መጀመሪያ ቆጣሪውን ከመለሱ በኋላ እንግዲህ የተበጠሰበት ቦታ ላይ ይሄድና ለምን እንደተበጠሰ መቼ እንደተበጠሰ ያንን እንግዲህ አይና በምን አይነት ሁኔታ እንደተበጠሰ ካረጋገጠው በኋላ ተመልሶ እንዳይበጥስ ማለት ነው። ምናልባትም በደንብ ሳይቆጠር ቀርቶ ከሆነ በደንብ ለመቆጠር ያንን የሚበጥስለት ነገር ቃል ደግሞ ያንን ስህተት እንግዲህ ለመፈለግ የተበጠሰበትን ሁኔታ አረጋግጥና ከዚያ በኋላ ሽቦውን በደንብ አድርጌ አየይዠ እቋጥርና ወይም ደግሞ በደንብ አድርጌ አጥብቄ ከቆጠርኩ በኋላ ተመልሼ እንግዲህ መለስና ምንድነው መብራቱን ቆጣሪውን የመብራቱን ቆጣሪ መልሼ ኦና አደርገዋለሁ ከዚያ በኋላ እንግዲህ ይሰጥ የነበረውን አገልግሎት መስጠት አለመስጠቱን መልሼ አረጋግጣለሁ ማለት ነው። ምንም ጥያቄ የለውም እንግዲህ የመብራት መስመሩ በመቆረጡ ብቻ ከሆነ እንግዲህ ያንን ጉልበት ማግኘት ያልቻልኩትኝ መስመሩን ማለትም የመብራት ሽቦውን መልሼ እንግዲህ አየይዤ ስቋጠረው ማለት ነው። ያ የምንፈልገው ከኤሌክትሪክ ሀይል የምንፈልገው ጉልበት በቀጥታ ማግኘት እንጀምራለን ማለት ነው። ስለዚህ መብራት ሲቆረጥ እኔም እንግዲህ ዋናነትም አድርገው ምንድነው ቆጣሪውን እመልስና ማለትም ኦፍ አድርግና ቆጣሪውን በቀጥታ ሄጄ ብልሽት የደረሰበትን የመብራቱን መስመር ወይም ደግሞ ሽቦውን ማለት ነው ያንን በደንብ አድርጌ አጤናለውኝ ከዚያ በኋላ ካጤንኩ በኋላ ወይም ከመረመርኩ በኋላ ማለት ነው። ብልሽቱ ምኑ ላይ እንዳለ ያንን አረጋግጬ ያንን ብልሽቱን እንደአስፈላጊነቱ እንግዲህ አስፈላጊውን ጥገና አድርግና ተመልሼ እመጣና ያንን የመብራቱን ቆጣሪ ኦን በማድረግ እንደቀድሞ እንግዲህ የምፈልገውን አይነት የኤሌክትሪክ ሀይል ማግኘት እችላለሁ ማለት ነው። ስለዚህ በዚህ የርዕሰ ጉዳይ ላይ ያለኝ ሀሳብ ይሄ ነው። ምናልባት እንግዲህ እንደዚህ እየሆናችሁ የምትቸገሩ ሰዎች የመብላት ሽቦውን በደንብ አድርጋችሁ ጠበቅ አድርጋችሁ ከቋጠራችሁ በኋላ ምንም አይነት እንግዲህ በተለይ የተለየ ሁኔታ መስመሩን ካልበጠሰው በስተቀር ወይ እንደ መኪና ተገልብጦ ወይም ደግሞ ዛፍ ነገር ወድቆ ታልበጠሰ በስተቀር አገልግሎቱን መስጠት አያቋርጥም። እና በዚህ ልክ ሲበላሽባችሁ መልሳችሁ በመጠቀም ተጠቃሚ መሆን ትችላላችሁ የሚል ጠቅለል ያለ መልስ ነው ያለኝ። ስለዚህ በዚህ ጉዳይ ላይ ይሄ ነው

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደ ቀድሞ እንደተለመደው ማለት ነው። በምን ርዕሰ ጉዳይ ላይ ማብራሪያ እየሰጠው እንደሆነ ወይም ደግሞ የምሰጠው ትንታኔ በምን ርዕሰ ጉዳይ ላይ እያተኮረ እንደሆነ ለአድማጭ ግልጽ ሊሆን ስለማይችል። የማብራሪው ግልጽ እንዲሆንለት በመጀመሪያ ቃለ መጠይቁን በድምጽ አሰምቼ ማንበብ ግድ ይለኛል ማለት ነው። እና አሁን ወደ ቃለ መጠይቁ እንሂድ። የምትወደው መክሰስ ምንድነው ይላል? እንግዲህ መክሰስ ስንል በመጀመሪያ ደረጃ እንደሚታወቀው። አንድ ጤናማ የአመጋገብ ስርዓት ተከትሎ ነው የሚመገብ የሚባል ሰው። በቀን አራት ጊዜ ምግብ ይወስዳል ማለት ነው። ያ ማለት ምንድነው? ጠዋት ቁርስ ይበላል እኩለ ቀን ምሳ ይበላል። ማታ ምሽት አካባቢ ዘጠኝ ሰዓት አስር ሰዓት አስራ አንድ ሰዓት አካባቢ ላይ ደግሞ መክሰስ የምትባል ምግብ አለች። ከዚያ በኋላ መጨረሻ ሊተኛ ከመተኛቱ በፊት ደግሞ እራት የሚባል ምግብ ይመገባል ማለት ነው። ስለዚህ ይቺን መክሰስ የምትባለው የምግብ አይነት ማለት ነው ምግብ አይደለም የሚወሰደው። የሚ ምግብ የሚወሰድበት ጊዜ ነው። እንግዲህ መክሰስ የሚባለው እና ይሄ መክሰስ ደግሞ ምንድነው? የእራት ማዳረሻ ጊዜ ነው እና ስለዚህ ምንድን ናት በጣም ትንሽ ናት ማለት ነው። ትንሽ ከመሆኑ አንፃር ግን በጣም ጣፋጭ ናት ማለት ነው ትጣፍጣለች ግን ትንሽ ናት። ምክንያቱም እራት ለ አሁን ከ አንድ ሰዓት በኋላ እራት ስለምንበላ ተብሎ ትንሽ ነው። የሚሰጠን እና ያችን ነው እንግዲህ አሁን ይሄ በዚህ ጥያቄ ላይ የተጠየኩት ማለት ነው። ስለዚህ በዚህ ሰዓት ብዙ ጊዜ የምወደው መክሰስ ምንድነው? ዳቦ ከሻይ ጋር ነው በጣም የሚመቸኝ በጣም ደስ የሚለኝ ማለት ነው። ምክንያቱም አሁን እንግዲህ ቅድምም ገልጬዋለሁኝ ስምንት ሰዓት ስራ የገባሁኝ እስከ አስራ አንድ ሰዓት ተኩል ድረስ ነው። እንግዲህ እኛ ስራ የምንሰራ ልክ አስራ አንድ ሰዓት ተኩል ከዚ እንደሄድኩኝ በቃ መክሰስክን ብላ ነው የሚባል ያችን መክሰስ እንግዲህ አንድ ዳቦ ከሻይ ጋር ሊሆን ይችላል። ወይም ደግሞ እንግዲህ አንድ ዳቦ ከሻይ ጋር ሊሆን ይችላል እንደአስፈላጊነቱ ነው ከወተት ጋርም ሊሆን ይችላል። ዞሮ ዞሮ ትንሽ ናት ምግቧ በመጠኗ ትንሽ ናት ግን ጣፋጭ ናት። ያችን ምግብ ቀምስና እንግዲህ አስፈላጊውን የምሰራውን ስራ ወደ ስራዬ ዘወር እላለሁ ማለት ነው። ከዚያ ምናልባትም ከሁለት ሰዓት ወይም ከሶስት ሰዓት ቆይታ በኋላ እራት የሚባለውና ዋናው እንግዲህ ምግብ ይመጣል እንደራት በልተን እንተኛለን ማለት ነው። እና በዚህ መሰረት ምንድነው እኔ የምወደው መክሰስ ብዙ ጊዜ አንድ ዳቦ ከወተት ጋራ ያ ካልሆነ ደግሞ አንድ ዳቦ ከሻይ ጋራ ብዙ ጊዜ በተደጋጋሚ የምጠቀመው እና እጅግ በጣም የምወደው መክሰስ ይሄ ይሆናል ማለት ነው። ምናልባት እንግዲህ አንዳንድ ሰዎች ደግሞ አሉ እንግዲህ መክሰስ ጭራሽ የማያውቁ ሰዎች ይኖራሉ ብዬ አምናለሁ በተለይ እዚህ በታዳጊ ሀገር ላይ። ያው የኑሮ ችግሩ ብዙ ችግር ስላለ። ተ ቀን እንደ ግዜ ራሱ የማይበሉ አይነት ሰዎችም ስላሉ የወ ዝሮ ይሄ መክሰስ የሚባለው ምግብ ብዙም የተለመደ የታወቀ አይደለም። እኛ እንደኛ አካባቢ ነገር ግን የተወሰኑ ቤተሰቦች ግን ይህንን ይኸው በዚህ ልክ ነው የሚጠቀሙ ማለት ነው። እና እኔም እንግዲህ መክሰስ ላይ አንድ ዳቦ ከሻይ ጋር ሊሆን ይችላል ወይም ደግሞ ዳቦ ከወተት ጋር ከአንድ ብርጭቆ ወተት ተፈልቶ ተቀዘቀዘ አንድ ብርጭቆ ወተት ጋራ። በቃ እጅግ በጣም የሚመቸኝና እንዲሁ በቃ ደስ ብሎኝ የምጠቀመው ሁሌም ቢሆን ይሄ አይነት ምግብ ነው። ነገር ግን ብዙ አልፎ አልፎ ደግሞ ፓስታም እንደዚሁ እጠቀማለሁ። ጥሬ ቆሎ ነገርም እራሱ እጠቀማለሁቆሎ የ ገብስ ቆሎ ሊሆን ይችላል የሽምብራ ቆሎ ሊሆን ይችላል። ያንንም ልጠቀም እችላለሁኝ ማለት ነው። ከዚህም አልፎ ተርፎ ዝም ብሎ እንግዲህ ማቆያ እስከሆነ ድረስ ምናልባት እንግዲህ ፍራፍሬ ተገዝቶ ከሆነ ከዛ ፍራፍሬም ራሱ ተመግቤ ማለት ልቆይ እችላለሁኝ። ወይም ደግሞ ሽንኳራ አገዳ ሊሆን ይችላል ያን ሽንኳራ አገዳ እበላና ያው እንደ ምግብ ስለሆነ ልቆይ እችላለሁ ማለት ነው። ይሄ ምንም ያን ያህል አስገዳጅ የሆነ ነገር አይደለም ባይ ዘ ዌይ መክሰስ ሲባል አስገዳጅ ነገር አይደለም። ዝሮ እንዳስፈላጊነቱ ግን በተለይ ከአስር ሰዓት በኋላ ከአስር ተኩል እስከ አስራ ሁለት ሰዓት ድረስ ባለው የጊዜ ቆይታ ላይ የምንመገበው የምግብ አይነት ነው። እንግዲህ መክሰስ የሚባለው እና ምግቡ ምናልባትም ምን ምን ሊሆን ይችላል ለሚለው ጥያቄ ግን እኔ በሰጠሁት ልክ ብዙ ጊዜ እኔ በሰጠሁት ልክ ነው የሚሆነው አልፎ አልፎ ደግሞ ግማሽ እንጀራ ዝም ብሎ በጨው ሊሆን ይችላል። ግማሽ እንጀራ በጨው ተሰጥቶት መክሰስ ሊሆነው ይችላል። ወይም ደግሞ ግማሽ እንጀራ ዝም ብሎ ደረቁንም ሊበላ ይችላል ማለት ነው። ከዚህ አልፎ ደግሞ ምናልባትም ግማሽ እንጀራ በሽሮ ዝምብሎ ተሰብቆም ሊሰጠው ይችላል ማለት ነው እንደየቤቱ ዞሮ ይሄ መክሰሱ እንደየቤቱ ይለያያል ማለት ነው። ብዙ ጊዜ ግን ዳቦ ከሻይ ጋር ነው። አልፎ አልፎ ደግሞ ግማሽ እንጀራ በብትን ድቁስ የተለመደ ነው። በጨው ማለት ነው። በብትን ድቁስ ማለት በርበሬ ምናምን የተለያዩ ቅመማ ቅመሞች አብረው ተደቁሰው በጨው መልኩ ሲመጡ ማለት ነው። እና እንግዲህ በዚህ ርዕሰ ጉዳይ ላይ ያለኝ ጠቅላላ ሀሳብ ይሄ ነው

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን በምን ርዕሰ ጉዳይ ላይ ማብራሪያ እየሰጠሁ እንደሆነ ለእያንዳንዱ አድማጭ ማለት ነው ግልጽ ሆኖ ይረዳው ዘንዳ ቃለመጠየቁን በቅሚያ በድምጽ አሰምቶ ማንበብ ያው ግድ ይላል ማለት ነው እና ወደ ቃለ መጠይቆ የይለፍ ቃልክን ትጠብቃለህ ይላል መልሱ አዎ ነው። እንግዲህ የይለፍ ቃል ሲባል ምን ማለት ነው? የግል የግል የራሴ የሆነ ምስጢራዊ ኮድ ማለት ነው ወይም መለያ ማለት ነው። ለምሳሌ አሁን እኔ ይሄንን ስልክ እየተጠቀምኩበት ነው ያለው የግል ስልኬ ነው። ስለዚህ በዚህ ስልኬ ላይ ብዙ የተለያዩ መረጃዎች አሉ። ምናልባትም እነዚህ መረጃዎች እንግዲህ የተለያየ ሰው በቀላሉ እንዳያያቸው በቀላሉ ደግሞ እንዳይሰርቀኝ በቀላሉ ደግሞ በቃ ብቻ እንዳያጠፋብኝ ሊሆን ይችላል። እንዳይሰርቀኝ ሊሆን ይችላል ፋይሎችን እዚህ ውስጥ ያሉ የትኛውንም አይነት ማስረጃዎች ማለት ነው። እንዳያጠፋብኝ ሊሆን ይችላል ወይም ደግሞ እንዳይሰርቀኝም ሊሆን ይችላል። ወይም ደግሞ እንግዲህ እዚህ ውስጥ ያሉ የተለያዩ ፋይሎችን ምናልባት ሚስጥራዊ ከሆኑ እነዚህን ሚስጥራዊ የሆኑ ነገሮችን የውም ሰው እንዲያይብኝ ካልፈለኩኝ እንደነዚህ አይነት ማስረጃዎችን ሰው እንዳያይብኝ ከፈለኩኝ የራሴ የሆነ የይለፍ ቃል እፈጥርለታለሁ ማለት ነው። ራሴ ብቻ የማውቀው ሚስጥራዊ የሆነ የይለፍቃል እሰጠዋለሁ ማለት ነው። ስለዚህ ይሄ ስልኬ ደግሞ ምንድነው? እኔ የሰጠሁትን ትእዛዝ ይቀበልና ልክ በእኔ ትእዛዝ መሰረት ሰሪለት ብቻ ያስተናግዳል ያስተናግደኛል እንጂ ከዚያ ከይለፍ ቃሌ ማለት ለስልኬ ከሰጠሁት ትእዛዝ ውጭ በሌላ መልኩ ስጠይቀው አይፈቅድልኝም ምክንያቱም እኔ ሌላ ሰው እንደሆንኩ ነው የሚረዳኝ። ወይም ደግሞ በቃ ያንን ነገር ከረሳሁት ራሱ ምንድነው? የይለፍ እሱና እኔ እንድንተዋወቅበት የሰጠሁትን የይለፍ ቃሌን ከረሳሁትኝ ስለዚህ በእኔና በስልኬ መካከል የነበረን ስምምነት ተጥሷል ማለት ነው። ስለዚህ ስለተጣሰ ስልኩም አላውቅህም ይለኛል ማለት ነው። ከእኔ ካንተ ቁጥጥር ውጭ ነኝ ይለኛል ማለት ነው። ምክንያቱም በይለፍ ቃልህ ና በይለፍ ቃልህ ከመጣህ አስተናግድሃለሁ። በቃ የምታዘኝን ሁሉ ሰራለው ነገር ግን የለፍ ቃልክን ሳታሟላ ሳታስተካክል ብትመጣ እኔም አንተን አላውቅህም የሚል ያው አንድምታ ነው ያለው ማለት ነው። ስለዚህ የትኛውንም ምስጢራዊ የሆነ ነገር ሰው እንዳይቢኝ እንዲህ አይነት እኔና ስልኬ ብቻ የምንተዋወቅበት ራሱን የቻለ ኮድ ይኖራል ማለት ነው። ያንን ኮድ እንግዲህ ስልኬን መጠቀም ስፈልግ ያንን ኮድ ስሰጠው በቀላሉ እንግዲህ ይከፍትልኛል ማለት ነው። እና ይህንን ስልኬ ከፍቶ በትክክል ከፍቶ ስራውን የተለያዩ ስራዎችን እንድሰራበት የግዴታ ምን እንደ ምን እንድጠብቅ እገደዳለሁ ማለት ነው። የይለፍ ቃሌን እንዳረሳ እንድጠብቅ እገደዳለሁ ማለት ነው። ስለዚህ የይለፍ ቃሌም በዚህ ልክ በመጠበቅ እና ባለመርሳት ስልኬን የስልኬ ባለቤት ለመሆኔ ይህው ማረጋገጫ መስጠት መቻል አለብኝ ማለት ነው። ምናልባትም ይህንን የይለፍ ቃል እኔ ሌላ ሰው ካወቀብኝ እኔን መስሎ ወደ ስልኬ ሄድና ስለዚህ ስልኬ ላይ ያለ የትኛውንም አይነት መረጃ ማለት ነው ማለት እንግዲህ ሰው እንዳያይብኝ የፈለኳቸው ወይም ደግሞ የግል ግላዊ የሆኑ ማስረጃዎችን ሁሉ ሰውም በቃ በቀላሉ ሊያያቸው ይችላል ማለት ነው። እና እንደዚህ ከመሆኑ በፊት ምንድነው? የይለፍ ቃልን ማንም ሰው ቢሆን መጠበቅ መቻል አለበት። ማለት ለሌላ ሰው አሳልፎ መስጠት የለበትም እሱም እንደገና መርሳት የለበትም። በአእምሮ ማስታወስ አለበት ለሌላ ሰው ማጋራት የለበትም። እንደዚህ ልክ ጥንቃቄ በተሞላ መልኩ ስራችንን መስራት አለብን ማለት ነው። ለምሳሌ አሁን የ የባንክ አሁን ሞባይል ባንኪንግ ስጠቀም ሞባይል ባንኪንግ ስጠቀም የራሴ የሆነ የይለፍ ቃል አለ። ይህንን የይለፍ ቃሌን ካልሰጠሁት በስተቀር እንግዲህ በባንኩ ላይ ምንም አይነት አገልግሎት ላገኝ አልችልም ማለት ነው። ወይም ደግሞ ይህንን የይለፍ ቃሌን ደግሞ ሌላ ሰው ካወቀብኝ እኔን መስሎ ሆዶ ስለዚህ በቀጥታ ባንኬ ላይ ያለውን ገንዘብ ማለት ነው። የይለፍ ቃሌን ካወቀ ወይም ካልጠበኩ እኔ ማለት ነው ያንን ካወቀ በቀላሉ በአካውንቴ ላይ ያለውን ጠቅላላ ብር ማለት ነው በቀጥታ መዝረፍ ይችላል ማለት ነው። እና እንደዚሁ እንዲህ አይነት ችግር ውስጥ እንዳንገባ ወይም ደግሞ ለእንዲህ አይነት ችግር ከመጋለጣችን ከመጋለጣችን በፊት ምንድነው? ሁላችንንም ቢሆን ማለት ነው። እንግዲህ ለስልካችን ሊሆን ይችላል ለኮምፒውተራችን ሊሆን ይችላል ወይም ደግሞ ለአካውንታችን ሊሆን ይችላል ራሱን የራሳችን የሆነ የይለፍ ቃል አለን። ይህንን የይለፍ ቃል ለሌሎቹ ባለማጋራት ለግላችንና ለግላችን ብቻ በመጠቀም የራሳችንን ድህንነት እናስጠብቅ እላለሁ። አመሰግናለሁ።

እሺ አመሰግናለው አሁንም እንደተለመደው እንግዲህ የምሰጠው ማብራሪያ በምን ርዕሰ ጉዳይ ላይ ያተኮረ ወይም ደግሞ ስለ ምን ርዕሰ ጉዳይ ማብራሪያ እየሰጠው እንደሆነ በቀላሉ ይሄን የአውዲዮ ለሚከታተሉ ሰዎች ግልጽ ይሆን ዘንዳ ቃለ መጠየቁን ቅድሚያ ማንበብ ተገቢ ነው ብዬ ስለማምን በድምጽ አሰምቼ ቃለ መጠይቁን አነባሎህ ማለት ነው። ጥዋት በስራ ምን ታደርጊያለሽ ይላል? እንግዲህ ጥዋ ይሄ ጥያቄ ምንድነው ጥዋት ላይ ምን ምን አይነት ስራ በመስራት ነው ጊዜን የምታሳልፍ አይነት ያለ እንደዚህ አይነት ፍቺ ወይም ደግሞ ትንታኔ እንዲሰጥበት ታስቦ የተጠየቀ ጥያቄ ስለሆነ። ይህንን ጥያቄ እንግዲህ መሰረት አድርጌ እኔ ጥዋት ጥዋት ላይ በምን ስራ ጊዜን እንደማሳልፍ ይኸው የራሴን ማብራሪያ እሰጣለሁ ማለት ነው። እንግዲህ እንደሚታወቀው እኔ መደበኛ የመንግስት ሰራተኛ ነኝ ያ ማለት ምንድነው? ከሰኞ እስከ አርብ ድረስ እንግዲህ ጥዋት ሁለት ሰዓት ጀምሮ እስከ ስድስት ሰዓት ተኩል እንደዚሁም ከሰአት ደግሞ ስምንት ሰዓት። ጀምሮ እስከ አስራ አንድ ተኩል ድረስ በመደበኛ የስራ ቦታዬ ላይ ነው እንግዲህ የተለያዩ ሀላፊነቶችን ስወጣ የምውለው ማለት ነው። ከዚያ በተጨማሪ ግን ምንድነው ጥዋት እንግዲህ ጥዋት ማለት ሁለት ሰዓት ወደ ስራ እምገባ ስለሆነ ከሁለት ሰዓት በፊት ያለውን ጊዜ በምን ስራ እንደማሳልፍ ስለሆነ ይሄ ጥያቄ ያው ሀሳብ ወይ የሚያጠነጥነው በዚያ ጉዳይ ላይ የራሴን ማብራሪያ እሰጣለሁ ማለት ነው። ስለዚህ እኔ አሁን በመጀመሪያ ደረጃ ጥዋት ገስገስ ብዬ አስራ ሃንድ ሰዓት አካባቢ ላይ አስራ አንድ ሰዓት አካባቢ ላይ ከመኝታዬ እነሳለሁኝ ከዛ በኋላ እንግዲህ የግል ጸሎት አደርጋለሁኝ የግል ጸሎቴን እንግዲህ ምናልባት ግፋ ቢል እስከ ሰላሳ ደቂቃ ሊሆን ይችላል ሰላሳ ደቂቃ የግል ጸሎቴን አረጋለሁኝ። ከዚያ ላይ የግል ጸሎቴን እንግዲህ ከማድረጌ በፊት በርግጥ ልብሶቼን ለብሼ እጅና እጆቼን እና ፊቴን ታጥቤ የግል ንጽህናዬን መጠበቅ እሄም ምንም እንትን ጥያቄ የሌለው ሀሳብ ነው። ከዚያ በኋላ ምንድነው? ንጹህ ሁኜ ንጹህ ልብስ ለብስና የግል ጸሎቴን አደርጋለው። ከዚያ በኋላ ምንድነው የማደርገው? ይወጣልና ስፖርታዊ እንቅስቃሴ አደርጋለሁ ብዙ ጊዜ ጥዋት ጥዋት። ከዚያ ደግሞ እንዲ መለስ ብዬ ማለት ነው። ግቢ ውስጥም እንግዲህ የሚሰሩ ስራዎች ካሉ ምናልባትም ህፃናቱ እነ ልጆች ይነሳሉ ልጆች ስለሚነሱ። እነሱን አንድም ልብሳቸውን ማልበስ ፊታቸውን ማጠብ እንደዚሁ የተለያዩ እንክብካቤዎችን አደርጋለሁኝ። በዚህ አጋጣሚ ባለቤቴ የምግብ አገልግሎት ማለት ቁርስ ለቁርስ የሚሆን ምግብ እንደ አስፈላጊነቱ ለኔም ሊሆን ይችላል ወይም ደግሞ ለልጆች ታዘጋጃለች። እኔ በዚህ ልክ ልጆችን ልንከባከብ እችላለው። ከዚያም ደግሞ አልፎ ተርፎ ምንድነው? ቤት ውስጥ ምናልባትም ቤቱ ውስጥ ያሉ እቃዎችን ላጣጥብ እችላለሁኝ ንጽህናቸውን ላስጠብቅ እችላለሁ። እንደዚሁም ደግሞ የጓሮ አትክልት ስላለኝ እነዚያን የጓሮ አትክልት ውሃ በማጠጣት ሊሆን ይችላል። ወይም በመቆጥቆጥ ሊሆን ይችላል። ወይም ደግሞ እንግዲህ የተለያዩ ደሞ የቤት እንስሳት አሉኝ እንደ ዶሮ በግ አይነት ነገር። እነሱንም እንግዲህ እንደ አስፈላጊነቱ አስፈላጊውን ምግብ እያቀረብሁኝ እንዲበሉ እንዲጠጡ የሁኔታዎችን አመቻቻለሁ ማለት ነው።

እሺ አመሰግናለሁ እንግዲህ እንደተለመደው አሁንም ቢሆን በየምሰጠው ማብራሪያ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ ይሄን አውዲዮ ለሚከታተል አድማጭ ማለት ነው። ግልጽ ይሆንለት ዘንዳ ጥያቄውን በድምጽ አስምቶ ማንበብ ግድ ይላል ማለት ነው ስለዚህ ቃለመጠይቁ ላይ ገና እንሄዳለን ማለት ነው። ቀርክሃ በአካባቢው ያድጋል ይላል? መልሱ አያድግም ነው። እንግዲህ ቅርቅሃ ማለት ምን ማለት ነው? ቅርቅሃ ለምን ለምን አገልግሎት ያድጋል? ቅርቅሃ ምን አይነት የአየር ንብረት ይመቸዋል የሚሉና ሌሎቹንም ጥያቄዎችን እያነሳሁኝ በዚህች አጭር ደቂቃ ውስጥ እንግዲህ የራሴን የመልስ ትንታኔ ወይም ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ማብራሪያው። ቀርከሃ እንግዲህ ከተለያዩ የእጽዋት አይነቶች አንዱ የእጽዋት አይነት ነው። ስለዚህ ቅርቀሃ ምንድነው ስንል? እጽዋት ነው ምን አይነት እጽዋት ነው ሸንበቆ የሚመስል አንጓ አንጓ ያለው። ቀጥ ብሎ ወደ ላይ የሚያድግ የእጽዋት አይነት ነው። ይሄ ቀርቀሃ ደግሞ እንግዲህ የተለያዩ የቤት ውስጥ መገልገያ እቃዎችን ለመስራት የሚያገለግል እጽዋት ነው ማለት ነው የእጽዋት ዘር ነው ማለት ነው። ስለዚህ ምን አይነት የቤት ውስጥ መገልገያ እቃዎችን ለመስራት ያገለግል ቅርቃሃ ተብሎ ቢጠየቅ እንግዲህ እንደ ቅርጫት አይነት እንደዚሁም ደግሞ ሳጠራ የሚባል አለ ለጥር የሚያገለግል ማለት ነው። ሳጠራ ቅርጫት ኮለላ። እንደዚሁም ደግሞ ሌላም ደግሞ ቀፎ አይነት ነገሮችን እንደነዚህ አይነት የቤት ውስጥ መገልገያ እቃዎችን ለመስራት አልጋም አልጋ ራሱ ከቅርቃሃ ይሰራል። ብዙ ጊዜ ማለት ነው ወንበር ራሱ ከቀርቃሃ የሚሰራ ወንበር። ይሄ አግዳሚ ወንበር ማለት ነው አለ ብዙ አይነት ያለው ቅርቃሃ ማለት ነው የቅርቃሃ ጥቅሙ እጅግ በጣም ዘርፈ ብዙ ነው። እና እንግዲህ ቀርቃሃ ዋና ጥቅሙ እነዚህ አይነት የቤት እቃዎችን በዋናነት ለመስራት ያገለግላል። ቀርቃሃ ምንድነው ከእጽዋት አይነቶች አንዱ ነው ምን አይነት ተፈጥሮ አለው ስንል? አንጓንጓ አጽቃጽቂ ያለው ማለት ነው። ቀጥ ብሎ ወደ ላይ የሚያድግ ቀጠን ያለ። በሁለት ችቦ ሙሉ ሊሆን የሚችል ውፍረቱ ማለት ነው ቢበዛ በሁለት ጭቦ ሙሉ ነው የሚሆነው ከዚያ በታች ነው ግን። ስለዚህ ቀጥሎ የሚያድግ ሸንበቆ የመሰለ ውስጡ ክፍት የሆነ የእጽዋት አይነት ነው ማለት ነው። ስለዚህ ይሄን ቅርከሃ በመሰንጠቅ እና በስስ በስሱ በመተልተል። ቅድም የገለጽኋቸውን የተለያዩ አይነት የቤት ውስጥ መገልገያ እቃዎችን ለመስራት የሚያገለግል አንዱ የሆነ ተፈጥሮአዊ የእጽዋት አይነት ነው ማለት ነው። ስለዚህ ቅርቃሃ እንደዚህ ከሆነ እጽዋት አይነት ከሆነ ቅርቃ እንደነዚህ አይነት የቤተ እቃዎችን ለመስራት ወይም ደግሞ በዋና ጥሬ እቃ ሆኖ የሚያገለግል ከሆነ ቅርቃሃ በእውነቱ የት ነው የሚኖረው ማለት? ምን አይነት አካባቢ ነው የሚመቸው የሚለውን ሌላ ጥያቄ ይፈጥርብናል ማለት ነው። እና ይህንን ጥያቄም በዚሁ ህይወት እንታኔ መስጠት መቻል አለብኝ ማለት ነው። ስለዚህ ቅርቃሃ ብዙ ጊዜ እንግዲህ የሚመቸው አካባቢ ምንድነው? ወይና ደጋ ወይም ደግሞ ደጋ ቀዝቃዛ የአየር ፀባይ ነው የሚመቸው። በጣም ቀዝቃዛ የሆነ የአየር ፀባይ የአየር ንብረት ይመቸዋል። ውሃ እንደዚሁ በብዛት ይፈልጋል። ደረቅ መሬት ላይ አይመቸውም ሙቀት በረሃ ላይም አይመቸውም ስለዚህ ቅርቃሃ በደንብ በቃ እንዲያድግና ተፈላጊውን ምርት እንዲሰጥ ማለት ነው። ወይናማ የሆነ ቀዝቀዝ ያለ የአየር ንብረት ይፈልጋል። እንደዚሁም ደግሞ የዳበር አፈር እና እንደዚሁም የውሃ አቅርቦት በቃ ሃያ አራት ሰዓት ያለማቋረጥ ውሃ የሚፈስበት ወንዝ ዳርዳር ላይ ነው ብዙ ጊዜ የሚመቸው ማለት ነው። እና ቅርቃሃ በዚህ መልኩ እንዲህ አይነት ቦታ ላይ እያራባ ነው ወይም ደግሞ። እየተንከባከብነው ቀርቃሃን በማሳደግ ቅድም የጠቀሷቸውን አይነት የቤት ውስጥ መገልገያ እቃዎች እየሰራነ ማለትም እንደ ወንበር። እንደዚሁም እንደ ሳጠራ እንደ ቅርጫት ኮለላ እንደዚሁም ደግሞ ማራገፊያ የሚባሉ የተለያዩ የቤት ውስጥ መገልገያ ቁሳቁሳት አሉ። ማለት ከዚህ ከቀርቃሃ የምዘጋጁ ማለት ነው። ቅርቃሃም በዚህ መልኩ በመከባከብና በማሳደግ። የቅርቀሀ ምርት የሆኑ የቤት ውስጥ መገልገያ እቃዎችን በቀላሉ እየሰራን ሁላችንም ብንሆን የቅርቅሃ ውጤትን ተጠቃሚ እንሁን የሚል በዚህ አጋጣሚ እንግዲህ ጠንክሬ አለ መልእክት አዘለ አስተያየት አለኝ ማለት ነው። ስለዚህ ቀርቀሃ ደግሞ አንድም የአካባቢ ምርጥ ከመሆኑ አንፃር የቀርቃሃ ምርት የሆኑ የትኛውም አይነት የቤት ውስጥ ቁሳቁሶች ዋጋቸው ቅናሽ ነው ከሌላው አንፃር ማለት ነው በአንጻራዊነት ቅናሽ ነው። ምክንያቱም በዚሁ በአካባቢ የሚገኝ ምርት ስለሆነ። በቃ ምንም አይነት ተጨማሪ ወጪ ስለሌለበት። በቀላሉ እንግዲህ ያው በገዝተን ቤት ውስጥ የዚህ ውጤት የሆኑትን የቤት ቁሳቁሳት መጠቀም ስለሚያስችለን ማለት ነው። ከዚህ በተጨማሪም እንግዲህ ቅርቃሃ እጅግ በጣም ሲበዛ ዘርፈ ብዙ ጠቀሜታዎች ውስጥ አንዱ ቀፎ ሰርተን ቀፎ እንግዲህ ንብ ማለት ነው። ማር የምትሰራው ቀፎ ውስጥ ነው

እሺ አመሰግናለሁ አሁንም ቢሆን እንግዲህ የምሰጠው ማብራሪያ በምን ርዕሰ ጉዳይ ላይ ያተኮረ እንደሆነ ለእያንዳንዱ አድማጭ ግልጽ ይሆንለት ዘንዳ። ቃለ መጠይቁን በድምጽ አሰምቶ ማንበብ ግድ ይላልና ወደ ቃለ መጠይቁ? ስለ ቅርብ ጓደኛህ ንገረኝ ይላል። ዋው በጣም ደስ የሚል ጥያቄ ነው በጣም ነው የሚመቸው። ምክንያቱም እንግዲህ እጅግ በጣም ብዙ የቅርብ ጓደኞቼ ቢኖሩኝም። እንግዲህ በዋናነት አንዱን እንግዲህ አንዱን የቅርብ ጓደኛዬ የምለውን እሱን ላንሳና በእሱ ላይ እንግዲህ ማብራሪያዬን የምሰጥ ይሆናል ማለት ነው። በመጀመሪያ ደረጃ ቅርብ ጓደኛ ሲባል ምን ማለት ነው የሚለውን ጥያቄ? እንደው መልስ ብሰጥበት ደስ ይለኛል። እና በዚህ ላይ ትንሽ ለማብራሪያ ልስጥ ማለት ነው። የቅርብ ጓደኛ ማለት ምን ማለት ነው በቃ እንደራሴ የማየው መከፋቴንም መደሰቴንም የቤቴን ምስጢር እንዳለ ሁሉን ነገሬን በግልጽ የማወረው በግልጽ የሚያወራኝ። እንዲሁም ደግሞ ለብዙ ጊዜ እንግዲህ በጓደኝነት አብረን የዘለቅነ ሰው ማለት ነው። ስለዚህ የቅርብ ጓደኛ ማለት በዚህ ልክ ከሆነ እኔም እንግዲህ የተለያዩ የቅርብ ጓደኞች አሉኝ ከእነሱ ውስጥ ለምሳሌ። ማነው? ዘላለም የሚባለው ለኔ እጅግ በጣም ቅርብና ጥልቅ የሆነ ግንኙነት ያለን ሰው ነን። ለምሳሌ እንግዲህ እሱን ብዙ ጓደኞች አሉኝ እንግዲህ ቅድም በገለጽኩት መልኩ ከእነሱ ውስጥ ሁሉ ግን ከእነሱ ሁሉ በጣም በቅርብ የቅርብ ጓደኛ ብዬ እንድለው ካስገደዱኝ ወይም ደግሞ የቅርብ ጓደኛዬ ብዬ እሱን እንዲመርጥ ካደረጉኝ ወሳኝ ሁነቶች ውስጥ የተወሰኑትን እንግዲህ በመዘርዘር በእነሱ ላይ ማብራሪያ የምትሰጥ ይሆናል ማለት ነው። እና ወደ ማብራሪያው ስለዚህ ዘላለም ማለት ለኔ እጅግ በጣም ሲበዛ የቅርብ ጓደኛዬ ነው። ይህንን ያልኩበት ምክንያት ደግሞ አንድም ከአንደኛ ክፍል ጀምረን እስከ አስራ ሁለተኛ ክፍል ድረስ። አንድ ላይ ምንም ሳንለያይ ዶርም ስንከራይ አብረን በአንድ ዶርም። ትምህርት ቤት ስነድ አብረን ስንመጣም አብረን እንደዚሁም ስናጠናም አብረን ልክ በዚህ ልክ ጥብቅ የሆነ ቁርኝት ፈጥረነ አብረን ያደግነ እሱና እኔ ብቻ ነን ማለት ነው። ከዚህ በተጨማሪም ደግሞ ለምሳሌ እንግዲህ አስራ ሁለተኛ ክፍል እንግዲህ እሱም ወደ ሌላ እኔም ወደ ሌላ ዩኒቨርሲቲ ስንለያይ ማለት ነው በአሥራ ሁለተኛ ክፍል ተፈትነን እንግዲህ ብሄራዊ የኢትዮጵያ ብሄራዊ ሀገር አቀፋዊ ፈተና ተፈትነን ሁላችንም ወደተለያዩ ዩኒቨርሲቲዎች ደረሰን በዚያን ጊዜ መለያየት መጣን። ዙሮ ብንለያይም እንኳን ራሱ በስልክ እንግዲህ በቀን ሳንደዋወልበት የምንውልበት ቀን የለም አንድዜ ሳንደዋወልበት የምንውልበት ቀን የለም ነበረ። ከዛ ደግሞ እንደገና ተመልሰን እግዚአብሔር ይመስገን። ወደ ስራው ትምህርት ጨርሰን ወደ ስራው አለም ወደ መንግስት ስራ ስንመለስ። እንግዲህ የእግዚአብሔር ፈቃድ ሆኖ አንድ ከተማ ላይ አብረን እንድንሰራ የው እድሉ ተመቻችቶ እሱም እዚህ ሆኖ እኔም አብረን ነው የምንሰራ ማለት ነው። ስለዚህ እንደ ቀድሞ ሁሉ አሁንም ቢሆን አብረን የምንወጣ አብረን የምንገባ አብረን የምንተሳሰብ ብዙ ነገሮችን። ይኸው ሚስጥር የምንጋራ አይነት ሰው እንደሱ ማንም ስለሌለ እኔ የቅርብ ብዬ የምለው እሱ ይሆናል ለኔ ለራሴ ማለት ነው። ስለዚህ አስተዳደጋችን የቅርብ እንድንሆን አደረገን አብረን ማደጋችን ሁለቱም ደግሞ በፀባያችን ሁለታችንም በአንድም ቀን ተጣልተን ስለማናውቅ በጣም ተስማምተን ስለምንኖር። እንደ ሌላ መመዘኛ መስበርት ይሆናል ማለት ነው። ተሌሎቹ እንግዲህ እሱን በጣም በደረጃ ሰጥቼ እንዴ የቅርብ ጓደኛዬ እንድተው ካደረገኝ ማለት ነው። ከዚያ በተጨማሪም እንግዲህ በየአንዳንዱ ማህበራዊ ህይወታችን ላይ ያለንም ግንኙነት እጅግ በጣም ሲበዛ ጥብቅና ጠንካራ ማንም የማይበጥ ሰው። በቃ ጠንካራ ግንኙነት ነው ያለን የሚል ጠቅለል ያለ መስን ያለኝ። ስለዚህ ከእሱ ጋራም በተጨማሪም አሁን በእድሜ ደረጃ ራሱ ብንተያይ የሱናኔ የውበ እድሜ ተመጣጣኝ ስለሆነ። እነዚህና እጅግ በጣም ሲበዛ ብዙ ዘርፈ ብዙ ጉዳዮች ወይም ሁኔታዎች ማለት ነው እሱን የቅርብ ጓደኛዬ እንዳደርገው። ያው አስገደደኝ ወይም ደግሞ እንዳደርገው የቅርብ ጓደኛዬ እንዲሆን። መመዘኛ መስፈርቶቹ እሱ ላይ እንዲሆን ወይም ደግሞ እሱን እንድመርጠው አደረጉኝ ማለት ነው። እነዚህ እስካሁን ስገልጻቸው የነበሩት እያንዳንዳቸው መለኪያ አሃዶች ማለት ነው። ከዚህም በተጨማሪ እንግዲህ ምናልባትም ከዚህ በተጨማሪ ማለት ነው። የእሱ ወላጆች እና የኔ ወላጆችም በዚህ ልክ ጥብቅ እና ጥልቅ የሆነ ግንኙነት ስላላቸው የነሱ ፍቅር ለኛም ተርፎናል ማለት ነው። በሌላ አገላለጽ ስለዚህ ይሄ የሁለታችን ግንኙነት በወላጆቻችን ዘንዳም ይሁን በእኛ ዘንዳ የሚበጠጥ ስላልሆነ እጅግ በጣም ጠንካራ ነው። የቅርብ ጓደኛዬ ዘላለም ይሆናል ማለት ነው

እሺ አመሰግናለሁ። አሁንም ቢሆን እንግዲህ እንደተለመደው የመልስ ትንታኔ ከመስጠቴ በፊት በምን ርዕሰ ጉዳይ ላይ ያተኮረ ትንታኔ እየሰጠው እንደሆነ በቀላሉ አድማጭ ማለት ነው እንዲረዳው ቃለመጠይቁን ቀድሜ ማንበብ አለብኝ ማለት ነው ወደ ቃለመጠይቁ የትኛውን በዓል ትወዳለህ? ይላል ዋው ደስ የሚል ጥያቄ ነው። እንግዲህ በዓል ስንል የተለያዩ በዓላት አሉ። ብሄራዊ በዓላት ሚባሉ እንግዲህ እንደ ዘመን መለወጫ በሀገሪቱ ውስጥ እንግዲህ የተለያዩ አይነት እንደው ለሀገሪቱ ግብ ይሆናሉ ተብለው የታሰቡ እንግዲህ ታ ማነው የተፈጸሙ ድርጊቶች የሚታወስበት እንደዚሁ የተለያዩ ብሄራዊ በዓላት አሉ። እንደዚሁም ደግሞ በመንግስት ደረጃ ማለት ነው እነዚህ በዓላት አሁንም ሚነገሩት ወይም ደግሞ አዋጁ ሚወጣ በመንግስት ደረጃ ነው። እንደነዚህ አይነት በዓላት ብሄራዊ የሀገሪቱ ብሄራዊ በዓላት ይባላሉ። ሌላኛው ደግሞ ለምሳሌ ሃይማኖታዊ በዓላት አሉ። ያ ማለት ምንድነው እንደየሰው እንደየእምነቱ እንደሚከተለው እምነት ራሱ የሚያከብረው ራሱን የቻለ በዓል አለ። ስለዚህ ሃይማኖታዊ በዓላት በአመት እንግዲ አንድ ጊዜ የሚመጡ የተለያዩ ሃይማኖታዊ በዓላት አሉ። ስለዚህ እነዚህ እነዚህ ሁሉ እንግዲህ በየአይነታቸው የተለያዩ ናቸው እና ከየአይነታቸው እኔ ለምሳሌ እንግዲህ አንዳንድ አንዳንድ ምሳሌ እጠቅስና ማብራሪያዬን በዚሁ ልክ የምቋጭ ይሆናል ማለት ነው። ስለዚህ ከብሄራዊ በዓላት እኔ በጣም እጅግ በጣም የምወደው ከብሄራዊ በዓላት በርግጥ በከፊል ሃይማኖታዊ በዓል ነው በከፊል ደግሞ ብሄራዊ በዓል ነው። ብሄራዊም እንደዚሁም ደግሞ ሃይማኖታዊ ያልኩበት ምክንያት ሁለቱንም አካቶ በዚህ እለት ያ እለት ሁለቱንም ጉዳዮች አካቶ ስለሚገኝ ማለት ነው። ስለዚህ ማነው የዘመን መለወጫ በዓል ይሆናል ማለት ነው። ስለዚህ ይሄ የዘመን መለወጫ በዓል ብሄራዊ በዓል ነው ስል ምንድነው አሮጌው ዘመን አልቆ አዲስ ዘመን የምንቀበልበት ጊዜ ስለሆነ አዲስ ቆጠራ ማለት የጊዜ ማለት የአመቱ የመጀመሪያ ቀን የሚገባበት የአዲሱ አመት የመጀመሪያ ቀን መግቢያ ይሄንን ይሄንን በማስመልከት ሲከበር ምንድነው ሚባለው ብሄራዊ በዓል ነው ሚባለው በሀገር ደረጃ ነው አዋጁ የሚታወጅ እና እንደዚያ እንደ ኢትዮጵያ እንግዲህ መስከረም አንድ ቀን የኛ የዘመን መለወጫ በዓላችን ነው። ስለዚህ ይህንን የዘመን መለወጫ በዓል በልዩ ሁኔታ እወደዋለሁ ማለት ነው። እንግዲህ የምወድበት የተለያዩ ምክንያቶች ይኖሩኛል ምናልባት ጊዜ ካለኝ እነሱን የማብራራ ይሆናል ማለት ነው። እና ከምወዳቸው እንግዲህ ይሄንን በዓል በልዩ ሁኔታ እንደ እንድንወደው ወይም እንዳስበው ከአመት አንድ ጊዜ ደስ ብሎኝ እንዲያልፍ ከሚያደርጉኝ ሁኔታዎች አንዱ እንግዲህ ከሀምሌ ነሀሴ ማለት ነው እጅግ በጣም ሲበዛ ከባድ ወቅቶች ናቸ፤ የችግር ወቅት ናቸው። ሰማዩ በጨለማ፣ በዝናብ በነጎድጓድ፣ በጎርፍ፣ ምድሩ በጭቃ እንዳለ በተለያየ ስቃይ ነው የሰው ልጅ ሚያልፈው ከዚያ በኋላ የመጨረሻ የዘመን የአመቱ የመጨረሻ ወሮች ናቸው። እነዚህ እና በጣም እጅግ ሲበዛ ሲበዛ ችግር አለባቸው እነዚህ ወቅት አንድም የምግብ አቅርቦት የእህል አቅርቦት በጣም ብዙ ሰው ሚቸገርበት ወቅት ነው ይሄ ወቅት ከዚያም በተጨማሪ ደግሞ ሰማዩ በነጎድጓድ በዝናብ በጉም ይሄ በቃ ተሸፍኖ ሚውልበት ነው አስፈሪ ነው። በመብረቅ ነጎድጓድ ማለት ነው ይሄ ይሄ ሁሉ ሌላ አስፈሪ ነው። በጎር፣ በማዕበል፣ በመሬት መንቀጥቀጥ በመሬት መናድ በዚህ ሁሉ ችግር ነው ምናልፈው ሀምሌና ነሀሴን ከዚህ በተጨማሪ ደግሞ ምንድነው መስከረም ሲመጣ እንግዲህ ይሄንን ወቅት አሳልፈን መስከረም ሲመጣ አዲስ ዘመን አዲስ አስተሳሰብ በቃ በአዲስ መንፈስ በአዲስ ጥንካሬ በአዲስ አስተሳሰብ የሰው ልጅ እንግዲህ ለአዲስ ነገር ለአዲስ ፈጠራ የሚነሳሳበት ወቅት ነው። በዚህ ወቅት ላይ እንግዲህ መሬት እንግዲህ በተለያዩ የአበባ ህብረ ቀለማት የምት ደምቃ የምትታይበት ነው በተለያዩ የአበባ ህብረ ቀለማት ድምቅ ብላ የምትታይበት ነው ሰማዩን ኩልል ብሎ ጥርት ብሎ የሚታይበት ነው ማለትም ፀሀይ ከዋክብት ከዋክብት እና ጨረቃ በቃ በተለይ ምሽት ሲያዩዋቸው እጅግ በጣም ነው ሚያምሩ ከዚያም በተጨማሪ እንግዲህ የተለያዩ ውጭ ላይ የምናገኛቸው እያንዳንዳቸው ክንውኖች በቃ ደስ ይላሉ በዚህ ምክንያት ብሄራዊ የሀገር የዘመን መለወጫ በዓልን በእጅጉ እንድወደው አድርጎኛል ማለት ነው። በእነዚህ ምክንያቶች ስለዚህ ከሃይማኖታዊ በዓል ደግሞ እንግዲህ የተለያዩ ሃይማኖታዊ በዓል አሉ እንደ ገና፣ እንደ ጥምቀት፣ እንደ ፋሲካ ስለዚህ ገናን ደግሞ እኔ በዋናነት እጅግ በጣም የምወደው ሃይማኖታዊ ባህል ነው ይህንን ያልኩበት ራሱን የቻለ ምክንያት አለ። እንግዲህ እንደ እምነታችን ማለት ነው ገና የመጀመሪያውና ትልቁ በዓል ተብሎ ነው ሚታሰበው ስለዚህ ጌታችን የተወለደበት በአካል የተገለጸበት በእጃችን የዳሰስንበት እለት ስለሆነ ይህንን ባል በልዩ ሁኔታ አከብረዋለው፤ እወደዋለሁ የሚል መልስ ነው ያለኝ።

እሺ አመሰግናለሁ አሁንም ቢሆን እንግዲህ እንደተለመደው የመልስ ትንታኔ ከመስጠቴ በፊት የምሰጠው ማብራሪያ ማለት ነው ለእያንዳንዱ አድማጭ ይህንን አውዲዮ ለሚከታተል ሁሉ ግልጽ ይሆንለት ዘንዳ ቃለ መጠይቁን በመጀመሪያ ማስደመጥ አለብኝ ማለት ነው። ስለዚህ ቃለ መጠይቁ ምን ይላል ለሌሎች ማስተማር ትችላለህ ይላል? መልሱ አዎ ነው። ይሄማ እንዴት የስራ መስኬ አይደለም ወይ? ነው መልሱ ምክንያቱም። እንግዲህ እኔ አሁን እየሰራሁ ያለሁትኝ በደብረ ማርኮስ ዩኒቨርሲቲ በመምህርነት ሙያ ስለሆነ እንግዲህ መምህርነት ማለት ደግሞ የሚያውቁትን ነገር ለማያውቁት ማለት ነው። ማሳወቅ መቻል ማለት ነው። እንግዲህ እኔ ምናልባትም አንድም ከልምድ አንፃር የማውቀው ነገር ብዙ ነገር ይኖራል ሁለትም ደግሞ መደበኛ በሆነ ትምህርት እንግዲህ በመንግስት ደረጃ በተቀረጸ ካሪኩለም ውስጥ። እንግዲህ እንደአስፈላጊነቱ ዩኒቨርሲቲ ከዚያም አርፎ ተርፎ ደግሞ ማስተርስ ሁሉ ተምሬ። የተመረቅኩ ስለሆነ በዚህ የትምህርት ጉዞ ውስጥ ያወቅኳቸውን የተለያዩ እንግዲህ የምርምር ውጤቶችን ማለት ነው። እኔ ከማወቄም አልፎ ተርፎ ለሌሎቹ ደግሞ መንገድ መሆን አለብኝ ማለት ነው። ስለዚህ እኔ ያወቅኩትን ለተማሪዎች ማሳወቅ እኔ የተረዳሁትን ለተማሪዎች ማስረዳት ይሄ የእለት ተእለት ስራዬ ተግባሬ ስለሆነ። ለሌሎች ማስተማር ትችላለህ ለሚለው ምን ጥያቄ አለው አዎ ነው መልሱ ማለት ነው። እንግዲህ የማስተምራቸው ነገር ምናልባትም አንድም በተግባር ሊሆን ይችላል ሁለትም ደግሞ። እንዲሁ ዝም ብሎ በማስረዳት ሊሆን ይችላል ማለት ነው። ማስተማር ሲባል አንድ ለምሳሌ እኔ የምሰራውን ስራ የማደርገውን እያንዳንዱን እንቅስቃሴ የኔን አዋዋል የኔን ሁኔታ የኔን በቃ እንደ አጠቃላይ የኑሮ በቃ ሞአይለ ዘዴ የኔ የአኗኗር ሞአይለ ዘዴን። አንድም በማስተማር ሊሆን ይችላል ሁለቱም ደግሞ ይሄንን አይተው ራሱ መማር ማለት እኔን ምን እንደምሰራ ምን እንደማደርግ ሳልነግራቸው እኔን በማየት እኔን አይተው በመገንዘብ ሰዎች ሊማሩ ይችላሉ። እንግዲህ ማስተማር ሲባል። ክፍል ውስጥ ገብቶ ይሄ እንደዚህ ነው ይሄ እንደዚህ ነው ብሎ ይሄን ዝም ብሎ ትንታኔ መስጠት ብቻ ሳይሆን እንግዲህ ምንድነው? የሚባለው ብዙ ጊዜ ትምህርት የሚባለው አንድም ከአካባቢ ነው ሁለትም ከትምህርት ቤት ነው። ሶስትም ከራስ ይጀምራል ይባላል እንግዲህ ከአካባቢ ነው ትምህርት ሲባል እናቶቻችንን አባቶቻችንን የነሱን እንቅስቃሴ እያየን የነሱ የሚሄዱበትን መንገድ ፈለግ ተከትለን ብዙ ነገሮችን እንማራለን ማለት ነው። ከአካባቢ እና እኔም ቢሆን እንግዲህ አንድም ክላስ ውስጥ እንግዲህ የተማርኩትን ያወቅኩትን የተረዳሁትን በማስረዳት በማሳወቅ እንደዚሁም እንደአስፈላጊነቱ ለእያንዳንዱ ርዕሰ ጉዳይ ትንታኔ በመስጠት እንዲማሩ እንዲረዱ አደርጋለሁ ማለት ነው። ሌላው ማስተማር ሲባል ምናልባትም እንግዲህ የኔን አለባበሴን አይተው የሚማሩ ይኖራሉ። የኔን የአኗኗር ዘዴ ሲባል እንግዲህ ምን በየጊዜው ምን አይነት ስራ እንደምሰራ እንዴት እንደምሰራው። በየወቅቱ ምን ምን አይነት ስራዎችን እንደምሰራ ልክ ይሄንን እኔ ሳላስተምራቸው እነሱ አይተው መረዳት እንዲችሉ በአንድም በሌላም እንግዲህ ማስተማር ሲባል ይሄንን ሁሉ አብሮ አካቶ የሚይዝ ይሆናል ማለት ነው። ስለዚህ ምንድነው? ሁላችንም ብንሆን እንግዲህ ለልጆቻችን ሊሆን ይችላል ወይም ደግሞ እንደው ለማህበረሰባችን እንደ አጠቃላይ በአካባቢው ለሚኖር ማህበረሰብ አርአያ በመሆን ወይም ደግሞ ለመልካም ነገር አርአያ በመሆን የተሻለ ትውልድ እንዲፈጠር የተሻለ ትውልድ ሀገሪትን እንዲረከብ ትልቅ አስተዋጽኦ እናድርግ እላለሁ በዚህ አጋጣሚ ማለት ነው። ለምሳሌ ለሌሎች ማስተማር ሲል አሁን አንድ ሰው ለምሳሌ አንድ ወላጅ መልካም ሰው ከሆነ እሱን እያዩ የሚያድጉ ልጆች ሁሉ የእሱን ባህሪ ነው እየለመዱ እየተማሩ የሚሄዱ ማለት ነው። ስለዚህ በቀጥታ እንደዚህ ሆኖ ብሎ ባያስተምራቸውም እንኳን እሱ በተግባር መልካም ነገርን እያስተማራቸው ነው ማለት ነው። የግዴታ ለመማር ወይም ለማስተማር ክፍል ውስጥ ገብቶ የሆነ ተጽሁፍና ተብላክ ቦርድ ጋራ የግዴታ ግንኙነት መፈጠር የለበትም። ማስተማር። አንድም በተግባር ነው ሁለቱም ደግሞ እንግዲህ በህይወት በህይወት ተሞክሮ ትምህርትን ለሰዎች ማስተላለፍ ይቻላል የሚል መልስ ነው ያለኝ አሁን ለምሳሌ። መልካም የሆነ ሰው ልጆቹ ሁሉ መልካም ይሆናሉ ያ ማለት መልካሙን አባታቸውን እያዩ አድርገው ማለት ነው። መጥፎ የሆነ በባህሪው መጥፎ የሆነ አባት ደግሞ ልጆቹ ሁሉ የሱን ባህሪ እያዩና እሱ ያንን መጥፎ እያስተማራቸው ባያስተምራቸውም እንኳን የእሱን መጥፎ ባህሪ እያዩ ስለሚያድጉ ልጆቹም እንደሱ መጥፎና ይሄው እንግዲህ አስቀያሚ ይሆናሉ ማለት ነው። በስራቸው ሰውን የሚያስቀይሙ

እሺ አመሰግናለሁ እንደተለመደው እንግዲህ የምሰጠው ማብራሪያ ወይም ትንታኔ ማለት ነው በምን ርዕሰ ጉዳይ ላይ እንደሆነ እያንዳንዱ አድማጭ በግልጽ እንዲረዳው ወይም ደግሞ በቀላሉ ምንም አይነት መደናበር ሳይኖር በቀላሉ በምን ጉዳይ ላይ ሀሳብ እየሰጠሁ እንደሆነ በቀላሉ እንዲረዱት ማለት ነው በመጀመሪያ ቃለ መጠይቁን አነባለሁ ማለት ነው። ቃለ መጠይቁ የስራ ምኞቶችህ ምንድን ናቸው ይላል? እንግዲህ የስራ ምኞቶችህ ምን ነበሩ ወይም ደግሞ የስራ ምኞቶችህ ምንድን ናቸው ይቻላል በሁለቱም ቢሆን ማለት ነው። ያዙሮ እንግዲህ አሁን የምሰራው ስራ አለ። ይሄን ስራ ገብቼ ከመስራቴ በፊትም ሊሆን ይችላል ወይም ደግሞ እንግዲህ ይሄንን ስራ እየሰራሁም ሊሆን ይችላል ዞሮ መሆን የምፈልጋቸው የተለያዩ አይነት የስራ ምኞቶች። እንግዲህ እኔ ብቻ ሳልሆን ማንም ሰው የራሱ የሆነ ምኞት የራሱ የሆነ ሀሳብ ይኖረዋል። እንግዲህ ከ ከስራ ከመግባቱ በፊትም ሊሆን ይችላል ወይም ደግሞ ስራ ገብቶ ከገባ በኋላም ሊሆን ይችላል። ምናልባትም እንግዲህ በተመኘው የስራ መስክም ገቡቶ ራሱ ደግሞ ሌላ ስራ መስክም የሚመኝ እንግዲህ ይሄን ያህል ዝም ብሎ ሀሳብ የተገለባበጠበት ወይም ደግሞ ሀሳብ የተምታታበት ሰው እንደ አይነት ሰውም እንግዲህ በተፈጥሮ ይኖራል ብዬ እንደው ይኸው አምናለሁ በግሌ ማለት ነው። ዙሮ ዙሮ እንግዲህ የተጠየቅኩትኝ እኔ ስለሆንኩ የራሴን መልስ ማስቀመጥ እችላለሁ ማለት ነው። ስለዚህ እየተመኘኋቸው እመኛቸው የነበሩ የስራ መስኮች ወይም ደግሞ እንደዚሁም ደግሞ ወደፊትም ብሆናቸው ብዬ የምመኛቸው እጅግ በጣም የተለያዩ የስራ መስኮች አሉ። እነሱን ለምን እንደተመኘኋቸው እና እንደዚሁም ደግሞ የተመኘሁበትን እያንዳንዱ ምክንያት ትንታኔ እሰጣለሁ ማለት ነው። ወደ ማብራሪያው እኔ እንግዲህ በፊት በፊት ማለት ነው። እመኛቸው የነበረው የተለያዩ የስራ መስኮች ነበሩ። ከእነዚህም ውስጥ ለምሳሌ የመጀመሪያው ባንከር መሆን ነበረ የባንክ እንግዲህ የባንክ የስራ ባልደረባ መሆን ነው። ከዚህ በፊት ግን ለምሳሌ ህፃን ሆኜ እያለሁኝ እንግዲህ በአይኔ የማየው የምመለከተው ማለትም ሪሞት ኤሪያ ነበር ያደኩትኝ በጣም ከከተማ ርቆ ባለ ገጠራማ ክፍል ነበር። ተወልጄ ያደኩትኝ እና እንግዲህ እዚያ እንግዲህ ይመጡ የነበሩ የተለያዩ የገጠር ግብርና ማጠናከሪያ ባለሙያዎች ይመጡ ነበረ። እና እነሱ እንግዲህ በአለባበስም በንቃተ ህሊናም እንደዚሁም ደግሞ እንግዲህ የግል ንጽህና አጠባበቅ ላይም በየትኛውም አንግል እንግዲህ ሳያቸው ስገነዘባቸው በአካባቢው ካለው ማህበረሰብ እጅግ በጣም እንግዲህ ለየት ብለው ነው የማያቸው። እና እነሱን ሳይ ዋው እኔም ተምሬ እንደነዚህ ግብርና ነው የምሆነው የግብርና ባለሙያ ነው የምሆነው የሚል የህፃንነት ምኞት ነበረኝ። ማንም እንግዲህ ራያችን ነበረ ራዕየ ነበረ። ለምን እነሱን ስላየሁኝ እነሱ ደግሞ እነሱን በማየቴ ብቻ ሳይሆን እነሱን አይቼ ከእኛ የእነሱን አኗኗር እና የኛን አኗኗር እንግዲህ በቀላሉ በዚያ በህፃንነት አምሮዬ መረዳት በመቻሌ ነው። ስለዚህ እንደዚያ አመኝ ነበር። ኋላ ደግሞ ትምህርት ስገባ ደግሞ እንግዲህ ስምንት አመት ሞልቶኝ ትምህርት ቤት ስገባ መምህራኖችን በቃ ምንም ያን ያህል ከባድ ስራ የለም የሚሰሩ መምህሮችን ሳይ ማስተማር ደግሞ እጅግ በጣም ጥሩ እንደሆነና ደስ እንደሚል በቃ ተመኘሁኝ የዛኔ ማለት ነው። ስለዚህ እስከ ስምንተኛ ክፍል በነበረኝ የትምህርት ቆይታ ጊዜ መሆን እፈልገው የነበረው የስራ መስክ ምንድነው? መምህር መሆን ነበር እፈልግ የነበረ። ከዚያ ደግሞ እንግዲህ በአእምሮዬ እያደኩኝ እየበሰልኩ እያወኩ ነገሮችን ስመጣ ዘጠነኛ አስረኛ ክፍል ስገባ ደግሞ እንዴ ለምንድነው እንደዚህ? መምህር መሆን የምፈልገው ለምንድነው ባንከር ባንከር መሆንም የማልፈልገው አልሆንኩኝ እና። እንግዲህ የባንክ ባለሙያ መሆን ደግሞ ተመኘሁኝ ማለት ነው። ስለዚህ የኔ የተለያዩ ምኞቶች ምኞቶቼ ሁሉ ምንድነው? በጊዜ መሰረት እንደ ጊዜው አብረው እየተለያዩ ይሄዳሉ ማለት ነው። ስለዚህ ኋላ ደግሞ እንደገና ወደ አስራ ሁለተኛ እንደውም ዩኒቨርሲቲ አስራ አንድ እና አስራ ሁለት እያለሁኝ እንደውም ፓይለት ነው አውሮፕላን አብራሪ ነው መሆን የምፈልግ እያልኩ በዚያ ልክ ደግሞ እመኝ ነበረ። መቼ እንግዲህ ይሄ የሰው ልጅ ምኞት ነው የሰው ልጅ ተስፋ ነው ማንም የሚከለክለን ሳይሆን የምንመኘው የግላችን ተስፋ ስለሆነ እንደፈለገኝ እንግዲህ እመኝ ስለነበር ማለት ነው። ከዛ ዩኒቨርሲቲ ስገባ ደግሞ እንግዲህ በጂኦሎጂ የትምህርት መስክ ተቀጥሬ በማነው ተመድቤ እዚያ ይሄን ትምህርት ሳጠና። በቃ የተለያዩ አይነት እንግዲህ የህዋ ምርመር ላይ እንደዛ የተለያዩ ቪዲዮዎችን ሳይ እንደዚሁም ደግሞ በተለይ ከውጭ በተለይ ከኔፓል የመጡ የተለያዩ ከአሜሪካ የመጡ መምህራኖች ነበሩ ብዙ ኮርሶችን የሰጡን። የነሱን የህይወት ተሞክሮ ሲነግሩን እንደው በተለይ በዚህ በህዋው ምርምር ላይ ያቀረቡት የነበረው ሳይንሳዊ ምርምር እጅግ በጣም ደስ የሚል ስለነበረ እዚያ ላይ እንደገና ፍላጎቴ እንዲያድር አደረገኝ ማለት ነው። ስለዚህ

እሺ አመሰግናለሁ አሁን ቢሆን እንደተለመደው እንግዲህ በመጀመሪያ ደረጃ የምሰጠው ማብራሪያ ወይም ትንታኔ ማለት ነው። ለእያንዳንዱ ይሄን አውዲዮል የሚከታተል አድማጭ ግልጽ ይሆንለት ዘንዲያ። በመጀመሪያ ቃለ መጠይቁን በድምጽ አሰምቶ ማንበብ ግድ ስለሆነ ዜናውን? ማነው ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ቃለመጠይቁ ምን ይላል ዜናውን ከየት ታገኛለህ ሂላን? እንግዲህ እንደሚታወቀው ዜናን እንግዲህ ከተለያዩ አይነት የዜና ምንጮች ማግኘት ይቻላል። የየእለቱን ዜና በተለይ በአሁኑ ሰዓት የየእለቱን ዜና ከተለያዩ አማራጮች ሄደን በመከታተል እንግዲህ ማዳመጥ ወይም ደግሞ መከታተል እንችላለን ማለት ነው። ስለዚህ የዜና ምንጮችም ምናልባትም ዩቲዩብ ሊሆን ይችላል። ወይም ደግሞ ፌስቡክ ሊሆን ይችላል ወይም ደግሞ እንግዲህ እንደ ጸልዬ ግንኙነቱ ቴሌግራምም ሊሆን ይችላል። ወይም ደግሞ እንግዲህ የተለያዩ የቴሌቪዥን ቻናሎች አሉ በተለያዩ የቴሌቪዥን ቻናሎች በመግባት እንግዲህ በአለም አቀፍ ደረጃ። የእለቱን ወይም ደግሞ ትኩስ ትኩስ የሆኑ ወይም ደግሞ እንደዚህ ሰበር ዜና ወይም ደግሞ ብሪኪንግ ኒውስ የሚባሉ እንግዲህ አዳዲስ የሆኑ ዜናዎችን። በቀላሉ እንግዲህ በፈለግነው ከፈለግነው ቦታ ላይ የፈለግነው ቦታ ሆነን በፈለግነው ሰዓት ላይ የፈለግነውን አይነት ዜና ማየት መከታተል ማዳመጥ እንችላለን ማለት ነው። ለምሳሌ እኔ አሁን እዚህ ኢትዮጵያ ውስጥ ቁጭ ብዬ ማለት ነው ተፈለኩኝ ስለ አሜሪካ ዜና ማለት ነው የእለቱን የአሜሪካ ዜና በተለያዩ አይነት የዜና ማቅረቢያ ምንጮች ተጠቅሜ በቀላሉ ማዳመጥ መከታተል እችላለሁ ማለት ነው። እንግዲህ ዘመኑ የቴክኖሎጂ ነውና ምናልባትም በተለያዩ የቴሌቪዥን ቻናሎች ልከታተል እችላለሁ እንደዚሁም ደግሞ የተለያዩ እንግዲህ ዌብሳይቶች አሉ በእነዚያ ዌብሳይቶች በመግባት። የተለያዩ አለም አቀፋዊ የሆኑ ዜናዎችን እንደአስፈላጊነቱ ትኩስ ትኩስ የሆኑትን ማለትም ወቅታዊ ወቅታዊ የሆኑትን ዜናዎች በዚህ ልክ ተከታትሎ መከታተል ማዳመጥ እንደዚሁም ደግሞ አዳዲስ የሆኑ ጸበር ዜናዎችንም እንደዚሁ እንደአስፈላጊነቱ መረጃውን ማየት መከታተል ይቻላል። ማለት ነው እና እኔም ለምሳሌ እንግዲህ ዜናን ቀይት ታገኛለህ ለሚለው ጥያቄ? ቤቴ ማለት ነው እንግዲህ ቴሌቪዥን አለ ያንን ቴሌቪዥን ደግሞ እንደአስፈላጊነቱ በተለያዩ ቻናሎች በመግቢያት የየእለቱን ዜና የፈለኩትን ሀገር ዜና የፈለኩትን ሚዲያ በመግባት እና በመከታተል ዜናን እንግዲህ እለቱን ዜና ማየት ማዳመጥ መከታተል እችላለሁ ማለት ነው። ከዚህም በተጨማሪ እንግዲህ ለምሳሌ ኢንተርኔት ላይ ይገባና በኢንተርኔት አማካኝነት ማለት ነው በተለያዩ በተለያዩ ዜና የሚያቀርቡ የራሳቸውን የቻለ ተቋማት አሉ። በእነሱ ዌብሳይት ገብቼ በየእለቱ የዘገቡትን ዜና በማንበብ ሊሆን ይችላል ወይም ደግሞ በአውዲዮ በማዳመጥ ሊሆን ይችላል ወይም ደግሞ በቪዲዮ እያየሁ ሊሆን ይችላል እንግዲህ የየእለቱን ዜና መከታተል ወይም ደግሞ ማዳመጥ እችላለሁ ማለት ነው። ስለዚህ ከብዙ አይነት አማራጮች ውስጥ ለምሳሌ ቴሌቪዥን እንደው በዋናነት እንግዲህ ዋና የዜና ምንጭ ነው ማለት እንችላለን። እንግዲህ ቲቪ ላይ ቴሌቪዥን ላይ ተጠቅመን የተለያዩ ቻናሎችን እየመረጥን እየከፈትን የተለያዩ አለም አቀፋዊ ዜናዎችን መከታተል ማየት እንችላለን አለም አቀፋዊም ሀገር አቀፋዊ ዜናዎችንም ማለት ነው። ከዚህም በተጨማሪ በተደያዩ ድረ ገጾች በመግባት እንደዚሁ ደግሞ ስለምንፈልገው ርዕሰ ጉዳይ ወይም ስነ የምንፈልገው ዜና ማዳመጥ መከታተል እንችላለን ማለት ነው። ምናልባትም እንግዲህ በተለየ ሁኔታ ደግሞ በዚህ በማህበራዊ ሚዲያዎች እንደ ፌስቡክ ወይም ደግሞ ቴሌግራም እና ሌሎችም እንደ ትዊተር በእንደነዚህ አይነት የተለያዩ ማህበራዊ ሚዲያዎችም የሚጋሩ የተለያዩ እንግዲህ ትኩስ የሆኑ ማለት ወቅታዊ የሆኑ መረጃዎችም በዚህ ልክ ሊጋሩ ስለሚችሉ በእንደዚህ አይነት አጋጣሚም ዜናን የማይልበት ወይም የምከታተልበት ራሱን የቻለ የዜና ምንጭ ሆኖ አገኘዋለሁ ማለት ነው። ብዙ ጊዜ እና በተለይ በዚህ አሁን በአሁኑ በቴክኖሎጂ ዘመን ዜናን የምናገኝበት እጅግ በጣም ዘርፈ ብዙ የሆኑ አማራጮች አሉ የሚል። ጠቅላላ ውሳኔ አለኝ ይሄንን ስል እንግዲህ በማስረገጫ ማለት አስረግጬ ስናገር ምንድነው? ቴሌቪዥን አንዱ ነው ሌላኛው ደግሞ ኢንተርኔት ተጠቅመን ቅድም እንዳልኩትኝ የተለያዩ ወይም ሳይቶች አሉ በእነሱ በመግባት ሊሆን ይችላል። ቴሌግራም ላይ ሊሆን ይችላል ወይም ደግሞ ዩቲዩብ ላይ ሊሆን ይችላል አሊያም ደግሞ ለምሳሌ ፌስቡክ ላይም ሊሆን ይችላል ትዊተር ላይ ሊሆን ይችላል። ብቻ በተለያየ አይነት መልኩ ምንድነው? የየእለቱን ዜና በእነዚህ አይነት ምንጮች ማግኘት ይቻላል ማለት ነው አመሰግናለሁ።

እሺ አመሰግናለሁ አሁንም እንደተለመደው እንግዲህ ስለማብራርረው ርዕሰ ጉዳይ አድማጭ ማለት ነው በትክክል ሀሳቡን እንዲረዳ በቅድሚያ ቃለ መጠይቁን በድምጽ አሰምቼ አነባለሁ ማለት ነው። ሌሎችን ማበረታታት ትችላለህ ነው የሚለው እንዴ? በሚገባ ነው እንጂ ነው መልሱ መልሱ አዎ ነው። ይህንንም ስል ዝም ብዬ እንዲሁ ተመሬት ተነስቼ ሳይሆን ራሴ ራሱ ያደረጉትን እንደ ምሳሌ ሌሎችም እንደዚሁ ማድረግ እንዳለባቸው የራሴን ተሞክሮ ወይም ደግሞ አስተያየት በመግለጽ ይሆናል ማለት ነው። አሁን ወደ ትንጣኔው ሌሎችን ማበረታታት ትችላለህ ለሚለው መልሱ አዎ ነው ያ ማለት ምንድነው? እንግዲህ ማበረታታት ሲባል እንግዲህ በመጀመሪያ ደረጃ ሁለት አይነት ማበረታታት አለ። አንዳንድ መጥፎ የሆኑ ሰዎች ማለት ነው። በጣም እንግዲህ ባህሪያቸው እንደው መጥፎ የሆኑ ሰዎች አሉ እነዚህ ሰዎች እንግዲህ ምናልባት አንድ ጥፋት ለመፈጸም ሀሳብ ያመነጫሉ የሆነ ጥፋት ለማጥፋት ማለት ነው። በዚህን ሰዓት ይህንን ድርጅት ሊፈጽም እንደሚፈጽም ለሆነ ለጓደኛው ሊነግረው ይችላል በዚያ ሰዓት እንግዲህ የጓደኛው በል አድርግ ግፋበት እያለ እንደገና ይወተውተዋል ወይም ያበረታታዋል ማለት ነው። እንዲ አይነት ማበረታታት አይደለም። ለምሳሌ አሁን ማበረታታት ሲባል ለመልካም ነገር እንጂ ለመጥፎ ነገር መሆን የለበትም። ለምሳሌ አሁን የሆነ ልጅ ነው። የሆነ በፍቅር ጠየቃት የአንዷን ሴት ልጅ ማለት ነው። ስለዚህ እሷ ደግሞ ጓደኛ እንዳላትና እሱን ማግባት እንደማትፈልግ ትገልጽለታለች። ለኔ ካልሆንሽማ እርምጃ ወስድብሻለሁ ብሎ የራሱን ሀሳብ ሊያስብ ይችላል። በዚህ ሰዓት እንግዲህ ለዚህ ጓደኛው የሆነ ደግሞ ማለት ነው። እምቢ ታለችህ በቃ በዚህ ልክ አደጋ አድርስባት ብሎ ኔጌቲቭ አይነት ማለት አሉታዊ የሆነ ማበረታታት ሊሰጠው ይችላል ማለት እንዴ በሀሳቡ እንዲገፋበት ማለት ነው። እንዲህ አይነት ማበረታታትን አይደለም ሌሎችን ማበረታታት ትችላለህ ሲል። ይሄ በፖዘቲቭ ነው በአዎንታዊ መልኩ ነው መረዳት ያለብን ይህ አሁን ያነሳሁት ሀሳብ ግን እጅግ በጣም። ሲበዛ በቃ ጸያፍና ነውር ስለሆነ እንዲ አይነት እንግዲህ ተግባራት የምታደርጉ ሰዎች አንድም ተተግባራችሁ ተመለሱ። ሁለቱም ደግሞ እንዲ አይነት ወንጀል በመፈጸም ራሳችሁን እና ቤተሰቦቻችሁን ለችግር አታጋልጡ በማለት እንደው በዚህ አጋጣሚ ጠንክር ያለ ሀሳቤን እገልጻለሁኝ። እና ምንድነው? ሁላችንም ቢሆን በህሊናችን እንኑር። እና ማበረታታት ሲባል እንግዲህ ምንድነው? በርግጥ ያኛው መገፋፋት ነው የሚባለው ይሄኛው ማበረታታት ሲባል ግን ምንድነው? አወንታዊ ነው ለሆነ ነገር ነው ማለት ነው ያ ማለት። ሰዎች እንዲሻሻሉ ሰዎች የተሻለ ውጤት እንዲኖራቸው ሰዎች ብቻ ጥሩ ደረጃ ላይ እንዲደርሱ ውጤታማ እንዲሆኑ ድጋፍ ማድረግ ማለት ነው ማበረታታት ማለት። በአወንታዊ መልኩ ስለዚህ ለምሳሌ ምንድነው? አንድ በትምህርቱ ደካማ የሆነን ተማሪ የተለየ ድጋፍ ማለት ያአጠናን ዘዴ በዚህ መልክ አጥና በዚህ መልክ እነዚህ እነዚህ መጽሐፎች በልዩ ትኩረት ሰጥተህ አንብብ እያሉ የጊዜ አጠቃቀሙን ቢመክሩት። የሚያነባቸውን መጽሐፍቶች እነዚህ እነዚህ ማነው? ድጋፍ ያደርጉልሃል ብዬ የማምንባቸውን መጽሐፎች እነዚህ እነዚህን ብታነብ በዚህ በእነዚህ በእነዚህ ትምህርቶች የተሻለ እውቀት ይኖርሃል ብዬ በዚህ ልክ አበረታተዋለሁ ማለት ነው። ወይም ደግሞ የሚሞክርን ተማሪ ሞክርሃል ግን ስለሞከርክ ተብሎ የሆነ የማነቃቂያ ነገር መስጠት ወይም ደግሞ ሽልማት ሊሆን ይችላል። ስለዚህ አንድን የሚሞክርን ሰው ጎበዝ በርታ ጎበዝ ጥሩ ነው ምናምን እያሉ እንደዚህ ማበረታቻ አይነት ማበረታታት ሲባል በሀሳብም ስለሆነ ጭምር ማለት ነው። ሰውን የምናበረታታው አንድም በሀሳብ ነው። ሁለቱም እንግዲህ በገንዘብ በመስጠት በማገዝ ሊሆን ይችላል። ሁለቱም ደግሞ ሶስቱም ደግሞ በጉልበትም እንግዲህ እንዲህ ለምሳሌ የሆነ ስራ እየሰራ ያንን ስራ ለብቻውን ለመስራት ባይሆንለት። እኛ እናግዘውና በል ይህንን እኔ አግዣለሁ በርታ ደግሞ አንተ እንግዲህ ደግሞ አንተ እሱን ጨርስ በማለት በማበረታታት በማግዝ በሀሳብ በመደገፍ ስለሆነ። ማበረታታት የሚለውን በዚህ ልክ በአዎንታዊ መልኩ ብቻ መታየት አለበት የሚል ሀሳብ አለኝ። በአሉታዊ መልኩ ከሆነ እጅግ በጣም እንግዲህ በግለሰብም ይሁን እንደ ማህበረሰብ ጎጂ ስለሆነ ማለት ነው። ለማንኛውም እንግዲህ ማህበረታታት ሲባል ለመልካም ነገር የተነሳሳን ሰው ለስረው ውጤታማ ስኬታማ እንዲሆን ድጋፍ መስጠት ማበረታታት በሀሳብ በገንዘብ በጉልበት ሰውየውን ማጠናከር መቻል ማለት ነው። ለምሳሌ አሁን እዚህ በከተማችን አንድ ባለሀብት የአውሮፕላን ማነው የአውሮፕላን መገጣጠሚያ ፋብሪካ ልመሰርት ነው ብሎ የሆነ ወቅት ላይ ጀመረ። ከዚያ እንግዲህ ሀሳቡ መጥቶለት ነበር ሊሰራው ፍጹም አስቦ ነበረ ነገር ግን ምናልባትም እንግዲህ ከብዙ አይነት አንግል ሳይችል ሲቀርብና